እሺ የምትወደው ሽታ ምንድነው? ይላል ጥያቄው እንግዲህ እኔ የምወደው ሽታ በጣም ቆንጆ መዓዛ ያለው ወይንም ደግሞ ጥሩ ሽታ ያላቸውን ነገሮች እወዳለሁኝ። ለምሳሌ ያህል ብንወስድ ወይራን መውሰድ እንችላለን። ወይራ እንግዲህ ቤታችን ጥሩ መዓዛ እንዲኖረው የምንጠቀምበት የእጽዋት አይነት ነው ይህ የእጸዋት አይነት እንግዲህ ግንዱን ነው የምናጨሰው ማለት ነው። ያው ለተለያየ ነገር እንጠቀምበታለን ይህንን እናጨሳለን። ለምሳሌ ያህል ቤታችንን አጸዳድተን ያው ጠረኑ አሪፍ እንዲሆን ወይራን እናጨሳለን። በተጨማሪ ደግሞ ወይራንም ከእጣን ጋር አንድ ላይ ተደርጎ የሚጨስበት ሁኔታ አለ። ወይራ እንግዲህ ሲጨስ በደንብ ነው የሚጨስው የራሱ የሆነ ጠረንና መዓዛ ያለው እጽዋት ነው። ይህ ወይራ እንግዲህ ያው እንደውም በገጠር አካባቢ በጣም ብዙ አገልግሎት አለው። አንደኛ ነገር ያው ውሃ እቃ ውስጥ ለማስቀመጥ ሲፈለግ ወይንም እንደዛ ሲፈልጉ። ወይራ አጭሰው ወይራ እያጨሱ በእቃውን በወይራ ያጥናሉ ማለት ነው። ያ ከታጠነ በኋላ እንግዲህ ውሃ ይጨመርበታል። ከዛ በኋላ ያለው ነገር ያው ውሃው ሲጠጣ እንግዲህ ወይራ ወይራ ማጥንት ማጥንት ነው የሚለው ይባላል ማለት ነው። እና ይኸው ጥሩ መዓዛ ለመፍጠር ነው ይህ ነገር የሚደረገው። ከዛ በተጨማሪ ደግሞ ጠላ ሲጠመቅ። መጀመሪያ እቃው ሊደረግበት ወይንም ደግሞ ሊጨመርበት ሲል እቃው በወይራ ይታጠናል ማለት ነው ለረጅም ሰዓት ይታጠናል እና ታፍኖ ይቀመጣል ተከድኖ ማለት ነው። ከዛም በኋላ ነው እንደተከፈተ ይገባበታል ማለት ነው። እሚጨመርበትን ይጨመርበታል ማለት ነው። ሌላው ወይራ እንግዲህ ለምን ያገለግላል ስንል? የወተት እቃን ለማጠን እንጠቀምበታለን። ወተት እንግዲህ እንደሚታወቀው በጣም ንጽህና የሚፈልግ ነገር ነው። በዛውም ልክ እንግዲህ ቃናው ወይንም ሽታው እንዲያምር እቃው በወይራ ይታጠናል ያው እቃው ትጥብ ይደረግና በወይራ ይታጠናል። ከዛን እዛ በወይራ የታጠነው በወይራ ጭስ የታጠነው እቃ ወተት ሲደረግበት በጣም ጥሩ የሆነ ቃናና ማዕዛ ነው እሚኖረው ማለት ነው። እና ያው ወይራ ዘርፈ ብዙ አገልግሎት አለው ማለት ነው። ከዚህ አንፃር እንግዲህ ይሄ ይሄ ሁሉ ያው የግንዱም አንዳንዴ ቅጠሉም ተደርጎ ይታጠንበታል ማለት ነው። ለዚህ እንጠቀምበታለን ወይራን ከዛ በተጨማሪ እንግዲህ የተለያዩ የሽቶ ቃናዎች ወይንም ደግሞ መዓዛዎች በጣም ደስ ይሉኛል ይስቡኛል። አንዳንድ የሽቶ መዓዛዎች በጣም ደስ የሚል ስሜት ነው ያላቸው ደስ እሚል የጠረን አይነት ነው ያላቸው። እነዛ የሽቶ መዓዛ ወይንም ደግሞ ጠረኖች እንግዲህ በዛ ለምሳሌ ልብስ ላይ ተቀብተን በዛ ጋር ስናልፍ የሚሸት አይነት የሽቶ ጠረን አለ። እንግዲህ በጣም ነው ደስ እሚለው ይሀሰ የሽቶ ጠረን። ያው ሽቶ እንግዲህ ከተለያየ ነገር ሊሰራ ይችላል። ይመስለኛል ያው ከአበባም ተቀስሞ ይሰራል ብዬ እገምታለሁኝ። በቅርቡ እንደውም አንዲት ተዋናይ የሽቶ ማለት የሽቶ ምርትን ታሰራለች እና ትሸጣለች እና በስፋት እንግዲህ ሽቶዎቿን ስታስተዋውቅ ነበረ ያው ከዚህ ከሽቶዎቿ መሃል እንግዲህ አንዱ ምንድነው ያለችው ከአሪቲ መዓዛ የተሰራ ወይንም ከአሪቲ ቅጠል የተሰራ ነው አለይ። እንግዲህ ይህ አሪቲ የምንለው ቅጠል በጣም ቆንጆ የሆነ መዓዛ ያለው የእጽዋት አይነት ነው። እንግዲህ ሽታው በጣም ደስ የሚል ነገር ነው። አርቲይ ያው እንደሚታወቀው ከሳር ጋር አንድ ላይ ተቀይጦ ይጎዘጎዛል ቤት ውስጥ ያለ ለምንድነው የሚጎዘጎዘው? እንግዲህ የቤቱን ጠረን ለመቀየር ጥሩ ማዕዛ እንዲሸት ወይንም ደግሞ ጥሩ ጠረን እንዲኖረው ያደርጋል ማለት ነው። ለዛም እንግዲህ ያው እናቶቻችን ወይንም ደግሞ ይሄ አሪቲን ያሳድጋሉ እና ያን ያሳደጉትን አሪቲ ከሳር ጋር አንድ ላይ አድርገው ቤት ይጎዘጎዝበታል ማለት ነው። በተለይ እንደዚህ ከስኒ ፊት ምናምን እንግዲህ እንግዳ ሲመጣ ያው ቤቱ ጥሩ ጠረን ይሽተት ይባልና እንደዛ አርቲ ይጎዘጎዛል ያው ሽታውም ቶሎ አይወጣም ወይንም አይጠፋም። ለረጅም ሰዓት ይሸታል ጠረኑ ይኖራል። እና ይህ የአሪቲ ጠረን በጣም ነው የምወደው ደስ የሚል ጠረን አለው ማለት ነው። እና እነኚህን ይመስላል።

ከአለቃ ጋር እንዴት ነው? ግንኙነትህ ይላል እንግዲህ ከአለቃ ከአለቃዬ ጋር ያለኝ ግንኙነት መደበኛ የሆነ የስራ ግንኙነት እና ጤነኛ የሆነ የስራ ግንኙነት ነው ያለኝ። እንግዲህ ይሄ ከስራ ባልደረባና ከአለቆች ጋር ያለንን ግንኙነት በደንብ ልንይዘው እንችላል። ይገባናል ምክንያቱም አንዳንድ ጊዜ ይሄ መረን ሊያልፍ ይችላል ወይንም ደግሞ ገደብ ሊያልፍ ይችላል ማለት ነው። ያንን ነገር ያንን መረን ወይንም ደግሞ ገደብ በትክክል ካልተቆራረጥነው ካልተቆጣጠርነው በጣም ከባድ ነገር ውስጥ ልንገባና ስራችንን ሊያበላሽብን ይችላል ማለት ነው። እና እኔ ያው ከአለቃዬ ጋር በመደበኛ የሆነ የስራ ግንኙነት አለኝ። እና ያ የስራ ግንኙነት እንግዲህ ስራ ዙሪያ ላይ ነው የምንስማማው ማለት ነው። በዚህ ረገድ እንግዲህ ከአለቆቼ ጋር በጣም ተስማምቼ ነው የምሰራው እነሱም በምሰራው ስራ ሙሉ በሙሉ ደስተኛ ናቸው። ስለዚህ ያ የኔ በቂ የሆነ ነገር ነው። በቃ አንድ ሰው ከአለቃው ጋር በስራ መግባባት አለበት። ስለዚህ የሚግባባው በስራ ነው ማለት ነው በሌላ ነገር አደለም በስራ ነው። የሚግባባው ስለዚህ በደንብ መስራት አለበት። በደንብ ውጤቱ አሪፍ እንዲሆን መጣር አለበት። ከአለቆችን ትእዛዝ መከበር አለበት ብዬ አምናለሁኝ። ትእዛዛቸውን ማክበር አለብን። እንግዲህ አንዳንድ ጊዜ የሚፈትኑን ነገር ይኖራል። ለምሳሌ እነሱ ያሉት ነገር ልክ እንዳልሆነ። እናውቃለን እንግዲህ የዛ ሰዓት ነው ጥል ብዙ ሰው የሚጣላው። ስለዚህ ያንን ነገር በጨዋነትና በስርዓቱን በጠበቀ መልኩ ለማስረዳት እሞክራለሁ ማለት ነው። ማለት እንደ ሀሳብ እኔ ጋ ያለውን ሀሳብ ወይንም ደግሞ መረጃ አጋራቸዋለሁ። አጋራዋለሁ ማለት ነው። እና ከዛ በኋላ እንግዲህ ያንን ነገር አይቶ ሰምቶ ሀሳቡን የማይቀይር ከሆነ እንግዲህ አሳይቼ ወይንም ተግብሬው እያያል ማለት ነው። እና ያው በዛ አይነት መልኩ ለመግባባት እንሞክራለን። ያው አለቃም አንዳንድ ጊዜ ምን አስተያየት አለሽ? ብሎ ይጠይቀኛል አንድ ነገር ልብንም የሆነ ነገር ላይ ብቻ ምን አስተያየት አለሽ ምን ትያለሽ እዚህ ላይ ብሎ ሀሳብ ሊጠይቀኝ ይችላል። እንግዲህ የተሰማኝንና ካየሁት ነገር ከሪያሊቲ ወይንም ደግሞ ከእውነታው ጋር አንድ ላይ አድርጌ አወራለታለሁ ማለት ነው። ያለኝን ሀሳብ። በዛ መልኩ እንግዲህ ያው በስራ ላይ ተግባብተን ነው የምንሰራው። እንግዲህ እዚህ ጋር በስራ በተመለከተ ከአለቃ ጋርም ብቻ ሳይሆን ከሌሎች የስራ ባልደረቦቻችንም ጋር ተግባብተን መስራት አለብን ብዬ አምናለሁ። ስለዚህ አግባብነታችን ግን የራሱ የሆነ ገደብ ሊኖረው ይገባል። ያው ብዙ ሰዎች እንግዲህ ገደብን እየጣሱ ነው ችግር ውስጥ የሚገቡት ወይንም ደግሞ አላስፈላጊ የሆኑ ነገር ውስጥ ሲገቡ እናስተውላለን። ያ ነገር እንግዲህ ተገቢ ነው ብዬ አላምንም። ምክንያቱም መጀመሪያውኑ አያይዛቸው በመሃላቸው ያለውን ግንኙነት ምን መስ መምሰል አለበት የሚለውን ነገር ባለቤቱ ነው የሚወስነው። ማለት ነው። ስለዚህ ያንን መምሰል ያለበትን ነገር የመፍጠር ወይንም ደግሞ በዛ መስመር ውስጥ የመጓዝ ግዴታ አለበት ማለት ነው። እና ከአለቆቻችን ጋር መስመር አበጅተን በዛ መስመር ውስጥ ብንጓዝ እና በተለይ ደሞ ንግግራችን ወይንም ደግሞ ቋንቋችን የስራ ቋንቋ ቢሆን የተሻለ ነው ሚሆነው። ያንን ስል ምንድነው? ያው መግባባታችን ለስራ ነው መሆን ያለበት። ማውራታችን ለስራ ነው። መሆን ያለበት ምክንያቱም አንዳንዴ ከአለቆች ጋር አላስፈላጊ ነገር ውስጥ መግባት ጥሩ አይደለም። እኛን መልሰው ሊጎዱን ይችላሉ ማለት ነው። እንደ ሰውኛ እነዛን ነገሮች በደንብ ጥንቃቄ መውሰድ አለብን። አሁን እንደ አባባል ወይንም ደግሞ እንደ ምሳሊያዊ አነጋገር ለምሳሌ ከመጥረቢያና ከአለቃ ፊት አይቆምም ይባላል። ይህ ማለት እንግዲህ ምን ማለት ነው? ያው መጥረቢያ ስለታማ ነገር ነው ስለዚህ በቀላሉ ሊጎዳን ይችላል ከፊት ለፊት ላይ ከሆንን ማለት ነው እያለ ነው። እና ልክ አለቃም ልክ እንደዛው ነው። አለቃችን ስር የምናወራውን ነገር በጣም ጥንቃቄ ማድረግ አለብን። ብዙ ጊዜ ስለ ግል ህይወታችን ወይንም ስለ ከስራ ውጪ ስላለው ህይወታችን አለቃ ስር ማውራት የለብንም ይሄ ነገር አስፈላጊ ነው ብዬ አላምንም። ሌላው ደግሞ ምክንያቱም ያው ከሰዎች ጋር የሆነ ሰዓት ብንጣላና አላስፈላጊ ነገር ውስጥ ብንገባ ሰዎች እኛን ለማጥቃት ቀላል ይሆን ቀላል ይሆንላቸዋል ማለት ነው። ያ የሚሆነው ለምንድነው? ሙሉ መረጃ ስላላቸው ማለት ነው። ይሄን ነገር እንግዲህ ብዙ ሰዎች ስለሚጠቀሙበት ነው እንደዛ ብዬ የተናገርኩት እና እዚህ ነገር ላይ እንግዲህ ያው ሰራተኞች በጣም ጥንቃቄ ማድረግ ያለባቸው ጉዳይ ነው። ከዛ በተጨማሪ እንግዲህ ያው ስራዎችን በጊዜ መፈጸም አንድ

እሺ በስራ ቦታ ጓደኛ አለህ ወይ? ይላል ጥያቄው አዎ ያው በስራ ቦታ ላይ ጓደኞች አሉኝ። እንግዲህ እነዚህ ጓደኞቼ አብሬ የተለያየ ነገር አደርጋለሁ ወይንም ደግሞ አብረን እንግዲህ ብዙ ነገር እናደርጋለን አብረን ልንዝናና እንችላለን ወይንም የተለያየ ቦታ ላይ እንሄዳለን። ከዛ በተጨማሪ ደግሞ እንግዲህ ያው አብረን ስለ ስራ እናወራለን። ሌላው ነገር ደግሞ አንድ ላይ በመሆን ያው ከስራ ጓደኞቼ ወይንም የስራ ቦታ ጓደኞቼ ጋር አንድ ላይ በመሆን ምሳ የምንበላበት ሁኔታ አለ። ስለዚህ ምሳ ስንበላ ሁልጊዜም አንድ ላይ ተሰብስበን ነው የምንበላው ያው ብቻዬን ምሳ መብላት አልወድም እንግዲህ ይህንን የምናደርገው ያው የምሳ ሰዓታችን አንድ ሰዓት ነው። እና ምሳችንን የምንበላው ብዙ ጊዜ እዛው ቢሮ ውስጥ ነው። ስለዚህ ሰብሰብ ብለን አንድ ላይ በመሆን ምሳ አንድ ላይ ያለንን ምሳ አጋይተን እንበላለን ማለት ነው። ከዛ በተጨማሪ እንግዲህ ስንመለከት ያው የተለያዩ ቦታዎች ላይ ልንሄድ እንችላለን። ከጓደኞቼ ጋር ሆኜ ለምሳሌ ከስራ ስንወጣ መዝናኛ ሊሆን ይችላል እና እዛ መዝናኛ ቦታ ላይ አብረን የመሄድ ነገር አለ። ሌላው ደግሞ ከመዝናኛ ውጪ እንግዲህ የተለያዩ ችግሮች ወይንም ደግሞ የተለያየ ነገር ሲያጋጥመን እናወራለን ወይንም ደግሞ እንወያያለን ሀሳብ ለሀሳብ እንቀያየራለን ማለት ነው። በቀላሉ እና ያው አንዳንድ ሰው ያው ሰው አስፈላጊ ነው ብዬ ነው እኔ የማምነው እንደኔ እምነት እና ጓደኞችም አስፈላጊ ናቸው። የራሳችንን ገደብ አውጥተን ማለት ነው ይህንን ስል ስለዚህ ከእነሱ ጋር እንግዲህ የተለያዩ ነገሮች ላይ እንወያያለን። የተለያየ ችግር ያጋጠመው ሰው ሊኖር ይችላል እንግዲህ ያንን ችግራችንን አውጥተን እናካፍላለን ማለት ነው። እና ከዛ የተነሳ ደግሞ የተለያዩ የመፍትሄ ሀሳቦች ይመጣሉ። ያው እነዛ እንግዲህ መፍትሄ የምንላቸው ነገሮች ላይ እንተገብራለን ማለት ነው። አንዳንድ ጊዜ በግላችን ያጋጠመን ችግር በጣም ከባድ መስሎ ሊታየን ይችላል። ስለዚህ ያ ችግር ያው ለእኛ ነው ያንን የመሰለን ለሌላ ሰው ስናዋይ ወይንም ደግሞ ሀሳቡን ስናካፍል እንግዲህ ችግሩን ሊያቀሉልን ይችላሉ ወይንም የመፍትሄ ሀሳብ በቀላሉ ሊነግሩን ይችላሉ ማለት ነው። ከዛ አንፃር እንግዲህ በጣም አስፈላጊ የሆነ ነገር ነው ጓደኛ እላለሁኝ። ከዛ በተጨማሪ ያው ስራ ቦታ ላይ እንግዲህ ሁላችንም እኩል አይነት እውቀት እና እኩል አይነት አቀባበል ላይኖረን ይችላል እና አንዳንዴ የከበደን የስራ አይነት ወይንም ደግሞ ብቻ ያልገባን ነገር ሊኖር ይችላል። ያንን ነገር እንግዲህ በቀላሉ ከጓደኞቻችን ልናገኝ ወይንም ደግሞ ልናውቅ ልንረዳ እንችላለን ማለት ነው። እንግዲህ ይህ አጋጣሚ ደግሞ በጣም ጥሩ የሆነ ነገር ነው። ምክንያቱም ያው የማናውቀውን ነገር እውቀት እንለዋወጣለን ማለት ነው። ስለዚህ በጣም የተሻለና አሪፍ የሆነ ነገር ነው። ከዛ ያው በተጨማሪም እንግዲህ ጥሩ የሆነ ግንኙነት መፍጠር ጥሩ የሆነ ስራ ለመስራት ወይንም ደግሞ ጥሩ የሆነ ቀንን ለማሳለፍም ይረዳል። ያው አንዳንድ ጊዜ ደግሞ የተወሰኑ የገንዘብ እጥረትም ሊያጋጥመን ይችላል እንግዲህ ያንን ነገር ከጓደኞቻችን ወይንም ደግሞ ከቅርብ ሰው ነው የምንዋሰው ብዙ ጊዜ የምንበደረው እንግዲህ ያው ብድር ማለት አንድ ብር ወስደን የተወሰነ ጊዜ ቆይቶ መመለስ ማለት ነው። ወይንም ተጠቅመንበት ብቻ ስናገኝ መመለስ እንደማለት ነው። ስለዚህ ያው እንደዚህ ያሉ ብድሮችንም ከጓደኞቼ ላይ እበደራለው እነሱም ከእኔ ላይ እንግዲህ ሲኖረኝ ይበደራሉ ያው እነሱ በቸገራቸው ሰዓት ወይንም ደግሞ ያንን ብር ባጡ ሰዓት ይበደራሉ ማለት ነው። በአጠቃላይ ያው ጓደኛ ኑሮን ቀለል ያደርጋል ወይንም ደግሞ አዋውልን እናውቃለን። ያው ብዙ ነገር ነው ይሄ አብሮ ከመዝናናቱ ባለፈ ወይንም ደግሞ አብሮ ከመብላቱ ባለፈም ያው እንግዲህ ብዙ ነገሮችን ሀሳብ እንቀያየርበታለን እንለዋወጥበታለን እናም ያው በብዙ ነገር እንረዳዳለን ማለት ነው። ያው ከዛ አንፃር ስናየው በጣም አሪፍ እና የተሻለ ነገር ነው። ብዬ አስባለሁኝ። ይሄ የባይተዋር ስሜት አይሰማንም የብቸኝነት ስሜት እንዳይሰማንም ይረዳናል ማለት ነው። ስለዚህ ያው አስፈላጊም ነው መጠነኛ በሆነ መልኩ ብዬ ነው የማስበው እንደኔ እምነት ማለት ነው።

ከስራ ሰዓት በኋላ ትሰራለህ ይላል አዎ ከስራ ሰዓት በኋላ እንደየሁኔታው ነው የምሰራው። ለምሳሌ አንዳንድ ጊዜ በጣም ስራ በዝቶ ያ ስራ እንግዲህ በዛን ቀን መጠናቀቅ ወይንም ደግሞ ማለቅ ያለበት አይነት ስራ ከሆነ እንግዲህ ግዴታ ለመስራት እገደዳለሁ ማለት ነው። ምክንያቱም የስራ ሰዓት መውጫ ሰዓት ሲደርስ እኔ ስራዬን ካልጨረስኩኝ ወይንም ደግሞ ቀሪ የሆነ ስራ ካለ ያንን ስራ ለመጨረስ ስል እንደውም ብዙ ጊዜ እንደዚህ እሰራለሁኝ። ለምሳሌ እኔ በምሰርበት ቦታ ላይ እንግዲህ በጣም ብዙ የስራ ጫናዎች አሉ። ወይም ብዙ አይነት ስራ ነው የምሰራው እና እነዛን ስራዎች ስሰራ ምንድነው እሱ የማደርገው? ያው ግዴታ ደግሞ መጨረሻ ላይ መስራት ያለብኝ ነገር አለ ያ ነገር እንግዲህ ሁሌ መጨረሻ ላይ ነው የምሰራው። ያው ለአለቆቼ የተሰራውን ሙሉ ቀን የተሰራውን ስራ ያንን ስራ ሰብስቤ እንግዲህ በራሴ መልክ ጽፌ እነሱ በሚገባቸው አይነት እና ሁኔታ አስተካክዬ እልክላቸዋለሁ ማለት ነው። ያንን መረጃ እንግዲህ የሚጠብቁ በጣም ብዙ ከእኔ በላይ ያሉ አለቆች እና ከዛ በተጨማሪ ደግሞ የስራ ባለደረቦች መረጃው የሚጠቅማቸው አሉ ማለት ነው። ስለዚህ እዛ ላይ ምን አደርጋለሁኝ? ያንን ነገር ለመስራት እንግዲህ ግዴታ መጨረሻ ላይ መጠበቅ አለብኝ ማለት ነው። ሰራተኞች ሰርተው ሲጨርሱ እና እንዳበቁ የቀን ውሎውን የተሰራውን ነገር በሙሉ ለመሰብሰብና ለማየት እሞክራለሁ። ስለዚህ ምን ያህል እንደተሰራ ምን ያህሉ እንዳለቀ ምን ያህል ቀሪ ለነገ እንዳደረ ምን ያህል ደግሞ በተለያየ ችግር ምክንያት እንደቆመ ወይንም ደግሞ ሳይሰራ እንደተቀመጠ እንዲሁ ምንድነው ይቆይ ተብሎ የተቀመጠ ምን ያህል ስራ አለ የሚለውን ነገር ከፋፍዬ ለማየት እሞክራለሁ። ወይንም ደግሞ ምን ያህል ስራ ዛሬ ተጀምሮ አለቀ ዛሬው ነው አለቀ የቆዩት ስራ ምን ያህል ተጠናቀቁ ዛሬ ተጠናቀቀው አጠቃላይ የዛሬው እንቅስቃሴ እና ያለው የስራ ሁኔታን በዝርዝር በሚያስረዳ መልኩ ወይንም ደግሞ በሚያሳይ መልኩ ከዚህ ጋር እንግዲህ አንድ ላይ ያው በሰንጠረዥ መልክ አድርጌ አዘጋጀዋለሁ ማለት ነው። ስለዚህ በዛ አማካኝነት ያው ኢሜል ተጠቅሜ ነው የምልከው እና በኢሜል እልክላቸዋለሁ ማለት ነው። እንግዲህ ያንን መረጃ ደግሞ እነሱ ለነገ ስራ መጀመርን ወይንም ደግሞ ለማቀድ በጣም ይጠቅማቸዋል ማለት ነው። ስለዚህ ይህን ይህ ጠቃሚ የሆነ መረጃ ስለሆነ በጣም ተጠንቅቄ የምሰራው የስራ አይነት ነው። ይህን ስራ እንግዲህ ወደ መጨረሻ ላይ ነው የምሰራው ወደ መጨረሻ ላይ ስል እንግዲህ ወደ ማታ ላይ ወይንም ደግሞ ልንወጣ አካባቢ ስል ነው የምሰራው። ምክንያቱም ያው ስራ ሲያልቅ ወይንም ደግሞ ከዛ በኋላ የሚሰራ ስራ ከሌለ ነው ሙሉ መረጃውን የምልከው ማለት ነው። እንግዲህ ያው ከዛ አንፃር ስናየው ትንሽ ተረጋግቶ ማሰብና ነገሮችን በትክክለኛ መንገድ ማስተካከል ተገቢ ነው። ስለዚህ ያ አስፈላጊ ስለሆነ እኔም ያው ተረጋግቼ ለማሰብ እና ጥርት ያለ መረጃን ለማጋራት ስል ያው ሰራተኛ ከወጣ በኋላ እሰራለሁ ማለት ነው። ይሄን ስራ ብዙ ጊዜም እንደዛ ያው እቆያለሁኝ። እና የተወሰኑ ደቂቃዎችን አንድ ሃያ ደቂቃ ካነሳ አስር ደቂቃ ምናምን አካባቢ ላይ ብቻ እቆያለሁ። ቢሮ ውስጥ ሆኜ ወይንም ስራ ቦታዬ ላይ ሆኜ። እንግዲህ ያው ያንን ለመላክ አንዳንድ ጊዜ የኢንተርኔት ችግር ሊያጋጥምህ ይችላል ማለት ቶሎ ላይልክ ይችላል በጣም ትልቅ የሆነ ፋይል ስለሆነ እንግዲህ በየቀኑ የያዘው የራሱ ፋይል ይኖራል። እነዚህን መረጃዎች ተጨማሪ ሳስገባ ልክ እዛው ላይ መልሼ ነው የማስገባው ማለት ነው። ስለዚህ ከዛ አንፃር ያው የተወሰነ በኢንተርኔት ብቻ በተለያየ ነገር ልዘገይ እችላለሁ ማለት ነው። ከስራ ሰዓት ውጪ ዘግይቼ ልወጣ እችላለሁ አዎ ብዙ ጊዜ እንደዛ እወጣለሁ ከስራ ሰዓት ውጪ ዘግይቼ እወጣለሁ። ያው ምንድነው እሱ ይህ ነገር አንደኛ ለኔ ይጠቅመኛል ምክንያቱም የማሳድረው ወይንም የምትተው አይነት ስራ የለም። ዛሬ ማለቅ አለበት ብዬ ያሰብኩትን ስራ ጨርሼ ለመውጣት ነው የምሞክረው። ስለዚህ ከወጣሁ በኋላ ስለ ስራ ቦታ ወይንም ስለ ስራ አላስብም ማለት ነው በቃ ምንም ነገር ስለዛ አልጨነቅምም አላስብምም ነፃ ሆኜ ነው። ከዛ በኋላ ያለኝን ጊዜ የማሳልፈው ማለት ነው ከእስራት ሰዓት

እሽ የምሳ እረፍት ምን ያህል ጊዜ ነው? ይላል እንግዲህ የምሳ እረፍቴ አንድ ሰዓት ነው የሚፈቀደው። ያ ማለት ደግሞ ከስድስት ሰዓት እስከ ሰባት ሰዓት ያለው የምሳ እረፍቴ ነው። ስለዚህ ምሳየን ሁል ጊዜ የምበላው በዚህ የሰዓት ልዩነት ውስጥ ነው ማለት ነው በምሳ ሰዓቴ ነው። እንግዲህ እዚህ ምሳ ሰዓት ላይ ምንድነው ልክ ስድስት ሰዓት ሲሆን ስራ አቆማለሁኝ። ስራ አቆምና ያው ጓደኞቼ ይመጣሉ ሰዓት ስለሚያውቁ ወይንም ደግሞ እኔ እነሱ ጋር እሄዳለሁ ማለት ነው። እዛው ያው ቢሯቸው እሄዳለሁ ይሄ ማለት ነው። እንግዲህ ያንን የማደርገው ለምንድነው? ምሳ ስበላ አብረን ስለምንበላ ተሰብስበን ስለምንበላ እቃዎችን እናዘጋጃለን። የምናዘጋጀው እቃ ያው ትሪ መብያ ትሪ ይኖራል። ያንን ትሪ እናጥባለን ከዛም በኋላ ምሳ ብዙ ጊዜ ያው ከቤት ቋጥሬ ነው የሚሄደው የውጪ ምግብ ላይ። ብዙም አይደለሁኝም ያው ከወጪም አንፃር የውጪ ምግብ መመገብ በጣም ወጪ ያስወጣል። ስለዚህ አንዳንድ ጊዜ ካልሆነ በስተቀር አብዛኛውን ጊዜዬን ምሳ ቤቴ ሰርቼ በምሳ እቃ ይዤ እሄዳለሁ ማለት ነው። እነሱም እንደኔው ተመሳሳይ አይነት ነገር ነው የሚያደርጉት። ያንን ትሪ ካጠብን በኋላ እንግዲህ ያመጣነውን ምሳ እዛ ትሪ ላይ ይዘረግፋል ማለት ነው የሁላችንንም ይዘረግፋል። ወይንም ደግሞ ትሪው ላይ ይደረጋል ማለት ነው ያን የምናደርገው እንግዲህ ለአመጋገብ እንዲመቸን። አስበን ወይንም ለአመጋገብ ታሳቢነት ያደረገ ነው ማለት ነው። ያንን ገልብጠን እንግዲህ አንድ ላይ እንበላለን። ያ ሰዓት እንግዲህ በጣም የምወደው ሰዓት ነው ወይንም ደግሞ ደስ የሚል ሰዓት ነው። ስለዚህ ምግባችንን በዛ መሰረት እንበላለን። ከዛን በኋላ ያለው ሰዓት እንግዲህ ቡና የምንጠጣበት ሰዓት ወይንም ደግሞ ሻይም የሚጠጣ ሻይ ይጠጣል ማለት ነው። እንግዲህ ያው ምሳ ሰዓት ላይ ይህንን ቡና የመጠጣት ነገር የተለመደ ነገር ነው። ያው ብዙ ጊዜ የማደርገው ነገር ነው ቡና መጠጣት። ስለዚህ በዛ ሰዓት ላይ እንግዲህ ያው ቡና እናዛለን። ቡና አዘን ያው ቡና አፊ ቡና ይዛ ትመጣለች ማለት ነው። ቡናውን ትቀዳልንና እጣን አምታ ታጨሳለች ማለት ነው። ቢሮ ውስጥ ይህ ነገር እንግዲህ ያው ለቢሮ ጥሩ የሆነ ቃናና መዓዛ እንዲኖረው ጥሩ ሽታ እንዲኖረው ያደርጋል ማለት ነው። ምክንያቱም ያው ብዙ ደንበኞች ቢሮ ውስጥ ስለሚመላለሱና ስለሚመጡ ትንሽ ሰው በዛ ስለሚል ያንን የምግብ ሽታ የእጣኑ ሽታ ያጠፋልናል ማለት ነው። ስለዚህ ያው ይች ቡና የምትቀዳለን ወይንም ደግሞ ቡና የምታመጣለን አንድ ላይ አያይዛ እጣን በጊርጊራ እሳት አድርጋ ይዛ ትመጣለች ማለት ነው። እንግዲህ የእጣን ማጨሻ ከሸክላ የተሰራ ነገር ነው ይህ እንግዲህ ጊርጊራ ይባላል። ከሸክላ አፈር የሚሰራ የዕጣን ማጨሻ አይነት ነው። አነስተኛ ሆና በእጅ የምትያዝ ነች። ከላዩዋ ደግሞ እሳት ወይንም ደግሞ ከሰል እንድታስቀምጥ አድርጋ ነው የተዘጋጀችው እንግዲህ እዛ ከሰል ላይ ነው ማለት ነው። እጣኑ የሚደረገው የተቀጣጠለው ፍም ላይ እጣኑ ይደረጋል በዛ አማካኝት እንግዲህ እጣኑ ይጨሳል ማለት ነው። ስለዚህ ለቤቱ ጥሩ የሆነ መዓዛን ይሰጣል ሙሉ ለሙሉ የምግብ ጠረን ካለ ያንን የምግብ ጠረን ያጠፋልናል ማለት ነው። እና በጣም አሪፍ የሆነ የምሳ ሰዓት ወይንም ደግሞ የእረፍት ሰዓት ነው የማሳልፈው ማለት ነው። ስለዚህ ያው ትንሽ እነቃቃለሁኝ ያው ምሳም ስበላ ያው ቡና ስጠጣ ቡና በጣም ነው የሚያነቃቃኝ። በጣም እረፍት ይሰጠኛል ጥሩ የሆነ መጠጥ ነው ብዬ አምናለሁ እኔም ያው ቡና መጠጣትን በጣም ከሚወዱ ሰዎች አንዷ ነኝ። ሻይ ላይ ብዙም አይደለሁም ሻይ አላዘወትርም ከሻይ ይልቅ እንግዲህ ያው ቡና ነው የማዘወትረው። ያው ከምሳ በኋላ እንግዲህ አንድ ስኒ ቡና እጠጣለሁ ሁል ጊዜ ማለት ነው ይሄ የሁል ጊዜ ልማዴ ነው በተደጋጋሚ የማደርገው ነገር ነው። ስለዚህ በዛ መልኩ እንግዲህ ቡና ጠጥቼ ያው ውሃም ጠጥቼ ወደ ሰባት ሰዓት ሲሞላ ወደየ ስራ ቦታችን ላይ እንገባለን ማለት ነው። ያው ስራ እንቀጥላለን ማለት ነው። በዚህ መልኩ የእረፍት ወይንም ደግሞ የምሳ እረፍትን እዛው ቢሮ ውስጥ በመሆን ወይንም ደግሞ እዛው ምሳ በመብላት እና እረፍት በማድረግ አሳልፋለሁ ማለት ነው። እና ያው ተደጋጋሚ ብዙ ጊዜ እንደዛ ነው የማደርገው ማለት ነው።

እሺ በቤትህ ምን አይነት የቤት እቃ አለህ ይላል ጥያቄው እንግዲህ የተለያዩ የቤት እቃዎች አሉ ከትልቅ እስከ ትንሽ የሚሆኑ የቤት እቃዎች አሉ። ከዛ በተጨማሪ እንግዲህ ብዙዎቹ የቤት እቃዎች ለምግብ መመገቢያነት ወይንም ደግሞ ምግብን ለመስሪያነት የሚያገለግሉ የተለያዩ የቤት እቃዎች አሉ። እንግዲህ ለመጥቀስ ያህል እነዚህ የቤት እቃዎች ለምሳሌ ከብረድስ መነሳት እንችላለን። ያው ብረድስት ማለት እንግዲህ ምግብን ለማብሰል ወይንም ደግሞ ወጥ ለመስራት የሚያገለግለን የቤት እቃ ነው። ይህ እቃ እንግዲህ ያው የብረት ከብረት የተሰራ ነው እና ያው ስሙም እንደሚናገረው ከብረት ደስት ማለት ከብረት የተሰራ ደስት ማለት ነው። ደስት ማለት ደግሞ ያው አገልግለቱ ምግብን ለማብሰል የሚያገለግለን እቃ ነው ማለት ነው። ከዛ በተጨማሪ እንግዲህ ያው ምጣድ አለ ምጣድ ማለት እንጀራን በዋናነት እንጀራን ለመጋገር ወይንም እንጀራን ለማብሰል የምጠቀምበት ከሸክላ አፈር የተሰራ እቃ ነው። ከዛ ሌላ ደግሞ እንግዲህ የተለያየ እይ ከእንጀራ ጋር በተያያዘ አክምባሎ አለ አክምባሎ ማለት እንግዲህ ምጣድዋ ለመክደኛነት እንጀራው እንዲበስል የሚያደርግልን ወይንም ደግሞ የምንከድንበት የምጣድ መክደኛ ነው ማለት ነው አክንባሉ ይባላል። ይህ አክንባሉ እንግዲህ አሁን ላይ ያው ከብረት ነው የሚሰራው በባህላዊ መንገድ ማዘጋጀት ይቻላል አክምባዶን ያው ከከብቶች ይዘጋጃል። ያ ያው ባህላዊ የሆነ አክምባለው ነው የሚባለው እሱ አሁን ላይ እንግዲህ በስፋት የሚስተዋለው እንግዲህ ከብረት ወይንም ከቆርቆሮ የሚዘጋጀው ወይንም የሚሰራው አክንባሎ ነው። ይህ አክንባሎ አለ ማለት ነው። ሌላው ማዞሪያ አለ ማዞሪያ ማለት እንግዲህ እንጀራን ለመጋገር ሊጡን ምጣድ ላይ ለማፍሰስ የሚያገለግለንና በደንብ በስነ ስርዓት የምናፈስበት እቃ ነው። ይህ እቃ እንግዲህ ከፕላስቲክ እየተዘጋጀ እቃ ነው። ስለዚህ ያው በባህላዊ መንገድ ደግሞ ከሽክኛ ቅል ያዘጋጁታል ሽክኛ ተብሎ የሚታወቀውን ቅል የቅል ዝርያ በመቅፈፍና በማስተካከል ውስጡ ያለውን ነገር በማጽዳትና እንግዲህ ለአገልግሎት እንዲውል ያደርጋሉ ማለት ነው። ማዞሪያን ያዘጋጃሉ። ሌላው ደግሞ ከዛ በተጨማሪ እንግዲህ የተለያዩ ለምሳሌ ማማሲያን መውሰድ እንችላለን ማማሲያ ደግሞ ያው ወጥን ስናዘጋጅ ወይንም ደግሞ ወጥ ስንሰራ የምንጠቀምበት ማዋሃጃ ነው። እንዲ የምንቀላቀልበት ነገር ነው ማለት ነው። ስለዚህ በእሱ እናማስላለን ስላለን እንግዲህ ማማሲያ ያው ከእንጨት ነው የሚዘጋጀው። የተለያየ ቅርጽ ሊኖረው ይችላል እንደ አገልግሎቱ ግን በአጠቃላይ ሙሉ ለሙሉ ማማሲያ ከእንጨት ነው የሚዘጋጀው። ከዛ በተጨማሪ እንግዲህ መክተፊያ ይኖራል ቢላ ይኖራል። ያው መክተፊያና ቢላ እንግዲህ አገልግሎታቸው አንድ ነገር ለማድቀቅ ለመሰነጣጠቅ ነው። ስለዚህ ለምሳሌ ሽንኩርትን እከትፍበታለሁ ድንችን እንደዚህ የተለያዩ ነጭ ሽንኩርትን ለምሳሌ ለመክተፍ ለመጨፍጨፍ በዛ እጠቀማለሁኝ። በተጨማሪ ደግሞ ስጋን ለመክተፍ ያው ቢላና መክተፊያ ነው የምጠቀመው። ማሽን የለኝም ስለዚህ በእጄ ነው የምጠቀመው ማለት ነው። ያው ከዚህ ጋር ተያይዞ እንግዲህ ብዙ እንደዚህ የሚከተፉ ነገሮች ወይም የሚቆራረጡ ነገሮች ካሉ ቢላና መክተፊያን ተጠቅሜ እከትፋለሁኝ ማለት ነው። ከዛ ባለፈ እንግዲህ የተለያዩ ማንኪያ ሹክያ አና ጭልፋዎች አሉ። እነዚህ ነገሮች የሚዘጋጁት ያው ከብረት ነው ሙሉ ለሙሉ ከብረት ነው የሚዘጋጁት። አገልግሎታቸውን ስንመለከት ለምሳሌ ጭልፋን ብንመለከት እንግዲህ ወጥን ለማውጣት ወይንም ደግሞ ለመቀነስ የምንጠቀምበት እቃ አይነት ነው። ስለዚህ ይህ የእቃ አይነት እንግዲህ ወጥን በመጠነኛና በተገቢው መንገድ ካአዘጋጀንበት ውስጥ ለማውጣት ለመቀነስ ያገለግለናል አሪፍ ነገር ነው። ከዛ ባለፈ ያው ሹካና ማንኪያ እንግዲህ ለመመገቢያነት የምንጠቀምባቸው እቃዎች ናቸው። እነዚህ እቃዎች የተለያዩ ምግቦችን ስንበላ እንደየ ምግብ አይነታቸው ይለያያል አጠቃቀማችንም ለምሳሌ ማንኪያ የምንጠቀመው ገንፎ ስንበላ ማንኪያን እንጠቀማለን። በማንኪያ የምንበላበት ሁኔታ አለ ሌላው ደግሞ ቅንጫም ስንበላ እንደዛው በማንኪያ ነው የምንጠቀመው። ከዛ በተጨማሪ ደግሞ ሹካን የምንጠቀመው ፓስታን ስንበላ ነው። ፓስታ ያው እንግዲህ በሹክያ እየጠቀለልን ነው

እሺ ጥያቄው ምን ይላል ሽቶ ትጠቀማለህ? ይላል አዎ ሽቶ እጠቀማለሁኝ እንግዲህ የተለያዩ ሽቶዎች አሉኝ ሽቶ ስጠቀም ግን ብዙ ጊዜ ምንድነው የማደርገው አንድ አይነት ወይንም ደግሞ ተመሳሳይ የሆነ ምርትን ነው የምጠቀመው። ብዙ የተቀላቀለ ወይንም ደግሞ የተደባለቀ ሽቶ መጠቀም አልወድም። ተመሳሳይ ማለት ወጥ የሆነ ሽታ ወይንም ጠረን እንዲኖረኝ እፈልጋለሁ። የሽቶም አድናቂ ነኝ በጣም ነው የምወደው አንዳንድ ሰዎች በጣም ደስ የሚልና ጥሩ ጠረን ያለው ሽቶ የሚጠቀሙ ሰዎች አሉ። ያንን ሽቶ ሲቀቡና በስራችን ወይንም በአካባቢያችን ሲያልፉ ጠረናቸው በጣም ነው ደስ የሚለው። በጣም የሆነ ከፍተኛ የሆነ ሽታ አለው። እና እነዚህ ሽቶዎች እንግዲህ ቶሎ ከልብስ ላይ አይጠፉም። አንዳንድ ጊዜ ያው ልብስም ልናጥብ ስንወጣ ራሱ የሚሸቱ የሽቶ አይነቶች አሉ። ሽቶን ስናስብ እንግዲህ ያው ከተለያዩ አበባ ይዘጋጃል። ከተለያዩ ተፈጥሮአዊ እጽዋቶች ይዘጋጃሉ። እና ከዛ አንፃር አሁን ያው በሀገራችን ላይ አንድ ሽቶ የምታስመርት ወይንም ደግሞ የምታስመጣ በስሟ አሰርታ እሷ በመረጠችው ቃና አሰርታ እዛ የምታስመጣ አለች። እንግዲህ ይቺ አርቲስት ነች ሜላት ትባላለች። እና በጣም ብዙ ሽቶዎችን ብዙ ስያሜ ያላቸውን ሽቶዎች ሀገርኛ ስያሜ ያላቸውን አይነት ሽቶዎች ነው የምታስመጣው ማለት ነው። ያው ሽታዎቹ በጣም ጥሩና አሪፍ መዓዛ አላቸው። ግን ዋጋው ትንሽ ከፍተኛ ነው። እንግዲህ ያው በእኛ አቅም ደረጃ ትንሽ የሚከብድ ወይም ደግሞ ማንኛውንም ተራ ማህበረሰብ የሚጠቀመው አይነት አይደለም። ያው ይህ ማለት ከሰው ልጅ ገቢ አንፃር ስናየው ነው። ይህንን ያልኩት እና ያው ያ ሽቶ እንግዲህ በስፋት ስታስተዋውቅ ነበረ ለተጠቃሚ ያው ግዙ የሚል ማስታወቂያ ሰርታለች ማለት ነው። ከዚህም ጋር ተያይዞ እንግዲህ የሽቶ ብራንድ አምባሳደር አድርጋ የሾመችው ልጅ አለ። እንግዲህ ያው ልጁም ያንን ሽቶ ሲያስተዋውቅና በጣም ሲያደንቅ ነበረ። ስለዚህ ያው ደስ የሚልና የድሮውን ነገር የሚያስታውሰን እና ሌላም ያው በስያሜዋም ራሱ ያሰየመችበት ሁኔታ አለ። ብቻ ከዚህ ጋር በጣም ደሳስ የሚሉ ጠረን ያላቸው ከአርቲ ከጤና አዳም የተዘጋጁ የሽቶ አይነቶች አሉ። ለምሳሌ ከሽቶቿ ስም አንዱ ንጉሳዊ ይሰኛል ማለት ነው። እንግዲህ ይህ ንጉሳዊ የሚለው የሽቶ ጠረን ለየት ያለ የሽቶ ጠረን ነው። እና ለወንዶች የሚሆን የሽቶ ጠረን ነው ማለት ነው። በጣም ደስ የሚል ጠረን ነው። ያው አንዳንድ ጊዜ የሽቶ ጠረን በራሱ ስሜታችንን ይቀይራል። ብዙ ነገርን ይቀይራል በቃ ስሜታችንን ያስተካክልናል። ደስተኛ ያደርገናል። በተለይ ሰዎች ጥሩ ጥሩ ጠረን ሲሸቱ በጣም ነው ደስ የሚለው። አብሮ ለመቀመጥ አብሮ ጊዜ ለማሳለፍ ይጋብዛል ማለት ነው። ያው አንዳንዴ አትለዩ አትለዩ የሚል ስሜትን ይፈጥራል ማለት ነው። ያው ይህንን ሽቶ የተጠቀሙ ሰዎች እንግዲህ ያው ለነሱ ብቻ ሳይሆን ጥቅሙ አብሯቸው ላለ ሰው ለሚገናኙት ሰው አብረው ጊዜ ለሚያሳልፉት ሰው ትልቅ የሆነ ጥቅም አለው ማለት ነው። ስለዚህ መሃላቸው አንዳች ነገር የሚረብሽ ሽታ አይኖርም ጥሩ የሆነ መዓዛ አካባቢውን ይወርሳል ማለት ነው። ያ ጥሩ መዓዛ ደግሞ እንግዲህ ጥሩ ነገር እንድናስብ ያደርገናል። ያው ጥሩ ነገር ስናስብ ደግሞ አእምሮአችን የበለጠ ዘና እያለና እየተደሰተ ነው የሚሄደው። ያው ነርቫችን በትክክል ስራ ይሰራል ማለት ነው። የደም ዝውውራችን ጥሩ ይሆናል ማለት ነው። ከዛ ነው ያው እንግዲህ ጤንነት የሚባለው ነገር ይህ ነው አንዱ። ሌላው ደግሞ ደስተኛ መሆን የሚባለው ነገር እንግዲህ ሲስተሞቻችን በትክክል ስራ ሲሰሩ ዘና ብለው ስራቸውን ሲሰሩ ነው ያ እንግዲህ ደስታ ይባላል አልተጨናነቀም ማለት ነው። ስለዚህ ይሄ የሽቶ ጠረን እንግዲህ ይሄንን ነገር ይፈጥርልናል በተዘዋዋሪ ብዬ አምናለሁኝ። እና እኔ ጋርም የሚኖረው ስሜት ይህ ነው። ስለዚህ ያው ሰዎች ሽቶ ሲቀቡ ወይንም ደግሞ ሽቶ መቀባት ለራሳቸው ብቻ ሳይሆን አብሯቸው ለሚያገኟቸው ሰዎች ወይንም ደግሞ አብረው ጊዜ ለሚያሳልፉትም ሰው ጭምር ጥሩ የሆነ መዓዛን እየፈጠሩ ነው ማለት ነው። ያው ያ ነገሩ በጣም ደስ ይላል ሽቶ ደግሞ ከሌሎቹ ሽታዎች ትንሽ ከፍ ያለና ደመቅ ያለ የሽታ አይነት ነው ያለው ለምሳሌ አሁን ዶደራንትን ብንወስድ።

እሺ ደሞዝ በየትኛው ቀን ትወስዳለህ ይላል እንግዲህ ደሞዝ ብዙ ጊዜ የሚወሰደው ወይንም ደግሞ የሚወጣው ወሩ በገባ ወይንም ደግሞ በውጪዎች አቆጣጠር ይሄ በእኛ ሳይሆን በውጪ ብለን የምንቆጥረው አቆጣጠር በውጪ አቆጣጠር ከሰላሳ እስከ አምስት የጊዜ ገደብ ውስጥ ደሞዝ ይወጣል ማለት ነው እንግዲህ በዚህ የጊዜ ገደብ ውስጥ ብዙ ጊዜ በእኛ አቆጣጠር ሃያ ቤት ውስጥ ነው የሚሆነው ማለት ነው ይህም ማለት ከሃያ አምስት እስከ ሰላሳ ባለው ጊዜ ውስጥ ይሆናል ማለት ነው። ይሄ ያው በእኛ ስንቆጥረው ነው። ስራ ቦታ ላይ ብዙ ጊዜ የምንጠቀምበት የቀን መቁጠሪያ የውጪውን የቀን መቁጠሪያ ነው እነሱም የሚጠቀሙበት እንግዲህ በውጪ የቀን መቁጠሪያ አማካኝነት ነው እንደሚታወቀው የኢትዮጵያ የቀን መቁጠሪያ እና የውጪ የቀን መቁጠሪያ በመሃሉ የተወሰኑ ልዩነቶች አሉ። እነዚህም ልዩነቶች ለምንድነው የተፈጠሩት ለምሳሌ ኢትዮጵያ ወራቶቿን አንድ አመት ለመሙላት አስራ ሁለት ወር ካለች በኋላ አንድ ጭማሪ ወር ትጨምራለች ያቺ ወር እንግዲህ ቋግሜ በመባል የምትታወቀዋን ወር ትጨምራለች ማለት ነው ይቺ ወር እንግዲህ በውስጧ አምስት ወይንም ደግሞ እንደየዘመኑ በየአራት አመት ስድስት የሚሆንበት አጋጣሚ አለ ማለት ነው። ስለዚህ ልዩነቱ የሚመጣው እዛ ጋር ነው ማለት ነው። የእነሱ ደግሞ በየ አንድ ወሩ በየአንድ ወር ውስጥ ተመሳሳይ የሆነ ቀን የላቸውም የኢትዮጵያ የዘመን አቆጣጠር በአንድ ወር ውስጥ ሁልጊዜም ሰላሳ ሰላሳ እየሆነ ነው የሚሄደው ማለት ነው ቀኑ ነው ይሄ። ከዛ ቀን ባለፈ እንግዲህ ያው የውጪ የዘመን መቁጠሪያ ላይ ስንመጣ ደግሞ ይለያል አንዴ ሰላሳ አንድ ቀናት ይኖረዋል አንድ ቀን አንድ ወር ማለት ሌላኛው ደግሞ እንደገና ሰላሳ ይሆናል በሌላኛው ዙር ላይ ደግሞ ሃያ ዘጠኝ ቀን ሊሆን ይችላል ማለት ነው። ስለዚህ እነዚህ የቀናን ልዩነቶች መሃል ላይ ምን ያመጣል ያቺኛዋን ወር ያመጣል ማለት ነው። ስለዚህ ያቺ የምተራረፈው መጨረሻ ላይ የምትመጣው ቀን ምን ትባላለች በኢትዮጵያ ያው ቋግሜ ተብላ አምስት እና ስድስት እየሆነች በየአራት አመቱ ልዩነት ውስጥ ትመጣለች ማለት ነው ስለዚህ በዛ መሰረት የዘመን አቆጣጠራችን ወይንም ደግሞ የቀን አቆጣጠራችን በጣም ይለያያል ለዛም ነው ለምሳሌ በእነሱ ማለት በውጪዎች ቀናችን ራሱ በመሃል ላይ ስናየው አንዳንድ ወር ላይ ሰባት ቀን ልዩነት ይኖረዋል አንዳንድ ወር ላይ ደግሞ የዘጠኝ ቀን ልዩነት እስከ አስር ቀን ልዩነቶች ሊሄድ ይችላል ስለዚህ ለዛ ነው ይሄኛው የቀኑ ልዩነት ከሃያ አምስት እስከ ሰላሳ ባለ ጊዜ ውስጥ ያልኩት ወይንም ደግሞ በእነሱ አቆጣጠር ደግሞ በውጪዎች አቆጣጠር ደግሞ ከሰላሳ እስከ አንድ ያለ የቀን ልዩነት ውስጥ ይውላል ማለት ነው ይሄ ነገር ስለዚህ ምን ጊዜም ያው አብዛኞቹ የኢትዮጵያ ድርጅቶች ወይንም ደግሞ ተቋማት በዚህ ቀን ልዩነት ውስጥ ነው ደሞዝ ለሰራተኞቻቸው የሚሰጡት ወይም ደግሞ የሚከፍሉት ማለት ነው። አንዳንድ ጊዜ ያው የተለየ ለምሳሌ እንደ ፕሮጀክት ወይንም ደግሞ እነዚህ በስምምነት የሚሰሩ ስራዎችን ስናይ እነዛ ስራዎች እንግዲህ ከእነዚህ ከመደበኛ ስራዎች ይለያል ያ የሚለይበት ያው የደሞዝ አከፋፈሉ ይለያል ለምሳሌ ያህል በግንበኝነት ላይ የሚሰሩ ወይንም ደግሞ የቀን ሰራተኞችን ብናይ የደሞዝ አከፋፈላቸው በሳምንት የሚከፈላቸው አሉ በሳምንት ማለት እንግዲህ ሳምንቱ በመጣ ሁሌ ቅዳሜ ደሞዝ የሚወስዱበት ቀን ይሆናል ማለት ነው ያ በስምምነት የሚደረግ የአከፋፈል ሂደት ነው ከዛ በተጨማሪ ደግሞ ያው ትልልቅ የሆኑ ፕሮጀክቶች ይኖራሉ እነዛ ፕሮጀክቶች እንግዲህ የደሞዝ አወሳሰዳቸው ምንድነው አንዴ በኮንትራት ወይንም ደግሞ አንዴ በስምምነት ነው የሚፈራረሙት ማለት ነው ያንን ከተፈራረሙ እንግዲህ የስራ ማስኬጃ ተብሎ ነው የሚለቀቅለት ማለት ነው ወይንም ብር የሚወስደው አወሳሰዱም እንግዲህ ያው ያን የሚወስደው እንትን የራሱ ውልና ስምምነት ይኖረዋል በዛ ስምምነት መሰረት ነው እንግዲህ ወይ በሶስት ዙር ሊጨርስ ይችላል ወይ በሁለት ዙር ሊከፈለው ይችላል ማለት ነው። ያ ማለት ብሩ እየተከፋፈለ ነው የሚመጣለት ወይንም ማለት ነው ስለዚህ መጀመሪያ ላይ የሚለቀቅለት ብር ይኖራል ከዛም በኋላ ያው ስር የስራው አጋማሽ ወይንም ደግሞ ስራውን ሃምሳ ከመቶ እጅ ሃምሳ ከሰራ በኋላ የሚለቀቅለት ይኖራል ሌላው ደግሞ እንግዲህ ስራውን ሙሉ ለሙሉ ጨርሶ ሲያጠናቅቅና ስራውን ማስረከብ ሲችል የሚለቀቅለት ብር

እሺ ጥያቄው ምን ይላል? በስራ ላይ ችግር ትፈታለህ? ይላል አዎ በደንብ ነው ችግሮችን ለመፍታት እሞክራለሁኝ እና እፈታለሁም አንዳንድ ጊዜ ይሳካልኛል በተለይ በጣም ብዙ የተወሳሰቡ ነገሮች እና በጣም ብዙ የተዘረገረጉ አይነት ስራዎች ካሉ ወይንም ደግሞ ያላለቁ ስራዎች ካሉ እንደገና ያው ሰዎች ብዙ እንደዚህ ማለት የሚጨቃጨቁባቸው ወይንም እንደ ችግር ብለው የሚያነሷቸውን ነገሮች ለማዳመጥ እሞክራለሁኝ። እና ያንን ችግር ተብሎ የተነሳውን ወይንም ደግሞ ያለውን ነገር በደንብ ለማየት እሞክራለሁ። ለማየት ካየሁ በኋላ ችግሩ ከምን እንደመጣ አጤናለሁኝ ወይንም ይሄን ነገር ሳደርግ እንግዲህ ምናልባት ሰው መጠየቅ ሊሆንብኝ ይችላል። ሰራተኞችን መጠየቅ የመታይ ሰራተኞችን ማዋራት ሊሆን ይችላል። እንደገና ደግሞ ያው በአካል ችግሩ ውስጥ በመሆን ማየት ይሆናል። ማለት ነው ከምን የመነጨ እንደሆነ እና ደግሞ እነዛ ይሄ ችግር አለ ብለው የሚናገሩትን ሰዎች ስሜትም አዳምጣለሁ። እነሱንም የተለያየ ጥያቄዎችን እጠይቃለሁ። ማለት ነው እንግዲህ በስተመጨረሻ ምንድነው የመፍትሄ ሀሳብ ነው የምፈልገው ማለት ነው። ምን ሊሆን ይችላል ማለት የመፍትሄ ሀሳብ ምን ሊሆን ይችላል። የሚለውን ነገር በጥሞና ለማሰብ እሞክራለሁኝ። ያንን ከሞከርኩ በኋላ ወይንም ካሰብኩ በኋላ ይሆናል ብዬ የማስበውን ነገር ወይንም ደግሞ በዚህ መንገድ ይሄ ችግር ሊቃለል ወይንም ደግሞ ሊፈታ ይችላል። ብዬ የማስበውን ዘዴ ወይንም ደግሞ አካሄድ እጠቀማለሁ። ማለት ነው እንግዲህ ያ ካሄድ የሚሰራ ወይንም ደግሞ ችግሩን የሚያቃለው አይነት ነገር ከሆነ እቀጥልበታለሁ ማለት ነው። እንደዛ ደግሞ ካልሆነ ወይንም ደግሞ ችግሩ ምንም የማይቃለል አይነት ነገር ከሆነ ደግሞ ሌላ የመፍትሄ ሀሳብ እፈልጋለሁ። ማለት ነው እንግዲህ በዚህ ሁኔታ ላይ ወይንም ደግሞ በዚህ መሰረት ችግሮችን ለመፍታት ወይንም ደግሞ ለማቃለል ከፍተኛ የሆነ ጥረት አደርጋለሁ። ያው ከሌላ ነገር ወይንም ደግሞ በወሬ ወይንም ደግሞ በሆነ ነገር ከማድረግ ይልቅ በተግባር ማድረግ በጣም ይቀለኝኛል። ምክንያቱም ያው በተግባር ስናደርግ እየሞከርን ነው የምናደርገው ማለት ነው። ስለዚህ ስንሞክር ደግሞ ውጤቱን እያየን ነው የምንሄደው ማለት ነው። ስለዚህ ውጤቱ ጥሩም ይሁን ወይንም ደግሞ ጥሩም ባይሆንም ለማሻሻል በጣም ይረዳኛል። ማለት ነው እና እንደዛ በጣም እሞክራለሁኝ። እጥራለሁኝ። ብዙ ጊዜ ያው ከብዙ ድካም በኋላም ቢሆን ግን ይሻሻድልኛል ወይንም ደግሞ ችግሩ ይፈታል። ማለት ነው እና በጣም ደስታ ይሰማኛል በዚህ ነገር ያው ትንሽ ነገሮችን ማደራጀት ነገር ላይ ጎበዝ ነኝ ማለት ያስደስተኛልም እንደዚህ የተዘረከረከን ነገር ማስተካከል ነገሮችን ማደራጀት የተለያየ ያው ችግሮችን መፍታት በቃ ያ ነገር በጣም ነው የሚያስደስተኝ የመፍትሄ ሰው መሆን እፈልጋለሁ። ስራ ቦታ ላይ ሆኜ የመፍትሄ ሰው መሆን ነው የምፈልገው። እና ለነገሮችም ለችግሮችም ያው መፍትሄዎችን እፈልጋለሁ። ይሆናሉ ብዬ የማስባቸው መፍትሄዎች ሁሉ እተገብራቸዋለሁ። እንግዲህ እነዛ መፍትሄዎች የማይሆኑ ከሆነ ደግሞ ሌሎች ሀሳቦችን ከሰዎች ለመቀበል እሞክራለሁኝ። እና ሰዎችን አማክራለሁ። ወይንም ደግሞ የስራ ባልደረቦቼንም ሊሆን ይችላል። አለቆቼንም ሊሆን ይችላል። እንግዲህ እነሱን አማክራለሁኝ እነሱን አማክሬ የማገኘውን ሀሳብ እንግዲህ ይሆናል ብዬ የማስበውን ነገር ተግባራዊ አደርጋለሁ። ማለት ነው በዚህ መልኩ እንግዲህ ያው ችግሮችን ለመፍታት ያው ረጅም ርቀት እሄዳለሁ። ማለት ነው ያው ሰዎችም እንደዛ ማድረግ አለባቸው ብዬ እገምታለሁ። አንዳንድ ጊዜ ችግር ሲፈጠር የማይፈታ ችግር የለም። ያው ሁሉም ነገር በሰው ልጅ ውስጥ ነው የሰው ጭንቅላት ደግሞ የማይሰራው ነገር የለም። ብዬ አስባለሁ በትክክልና በደንብ ከተጠቀምንበት ጥሩ ነገሮችን መስራት እንችላለን። ጥሩ ነገር ለሰዎች ማበርከት እንችላለን። ሌላው ነገር ደግሞ አንድ ነገር በአሪፍ ሁኔታ ልንቀይረው እንችላለን። ስለዚህ ማንኛውም ችግር ሲፈጠር ስራ ቦታ ላይ ያው መሞከር መጀመሪያ የችግሩ መፍትሄ መንስኤ ምን እንደሆነ ማወቅ ይቀላል ማለት ነው ስለዚህ መንስኤውን ካወቁ በኋላ በቀጣይነት እንግዲህ በሂደት ደግሞ ወደ መፍትሄው መግባት ከዛም በኋላ የመፍትሄ ሀሳቦች የተቀመጡትን የመፍትሄ ሀሳቦች እያንዳንዳቸውን በተራ በተራ መሞከር። ምክንያቱም ያ ተራ በተራ ያልኩበት ምክንያት ያው አንዱ ይሰራል። ከዛ መሃል ስለዚህ የሚሰራውን መፍትሄ እስከምናገኝ ድረስ ሙከራችንን አናቋርጥም ማለት ነው። እና ሌላም ሰው እንደዛ ቢያደርግ እመክራለሁ።

እሺ አዎ ገንፎን እበላለሁኝ። ምክንያቱም ያው ገንፎ በጣም የሆነ ቆንጆ የሆነ የምግብ አይነት ነው። ይሄ እንግዲህ ኢትዮጵያ ውስጥ የሚገኝ ባህላዊ የሆነ የምግብ አይነት ነው ማለት ነው ገንፉ የምንለው። ገንፎ እንግዲህ በተለያየ መልኩ እመገባለው ወይንም ደግሞ እበላለሁ። ገንፎ ያው የሚበላው የራሱ የሆነ ማባያ አለው። ያ ማባያ እንግዲህ በዘይትና ወይንም ደግሞ በቂቤና በበርበሬ አንድ ላይ በማድረግ ገንፎን እበላለሁ ማለት ነው። ከዛ በተጨማሪ እንግዲህ ያው ገንፎን ስንጠቀም ወይንም ገንፎን ስናዘጋጅ እንግዲህ የምንጠቀማቸው የእህል አይነቶች አሉ። እነዛ የእህል አይነቶች ምን ምንድን ናቸው? አንድ ገንፎን ለማዘጋጀት የሚረዳን ወይንም ደግሞ የሚጠቅመን ብለን ስናይ አንደኛ እና ዋነኛው ገብስ ነው። ገብስ እንግዲህ በመጠነኛ የሆነ የአበሳሰል ሁኔታ ይቆላል። ያ የተቆላው ገብስ መጀመሪያ ገብሱ ውሃ ውስጥ ይዘፈዘፋል እንትኑን አልዝለን ዉሃ ከተዘፈዘፈ በኋላ የተወሰነ እንዲቆይ ይደረግና ሲርስ ይቆላል ማለት ነው። ያ የተቆላው ገብስ አቆላሉ የተወሰነ ያህል እንዲበስል ተደርጎ ነው የሚቆላው። ከዛን እንደዚያ ይቆላና ይወጣል ማለት ነው። ከዛን ገብሱ ይሸከሸካል ይሸከሸካል ማለት እንግዲህ ገለባው ከእንትኑ ይለያል ማለት ነው እንዲለይ ነው ሚደረገው። ወይንም ደሞ በወፍጮም ያንን ገለባ ማውጣት ይቻላል። ያው ወፍጮ ቤት አለው ወፍጮ ቤት ወስዶ ገለባውን እንዲያወጣው ይደረጋል ማለት ነው። ለብቻ እና ገብሱ ፍሬውን ለብቻ ይደረጋል። ከዛም በኋላ ምንድነው? የሚሆነው ስንዴ በተወሰነ መልኩ በጣም አነስተኛ የሆነ መጠን ነው ስንዴ ሚደረገው ከገብሱ አንፃር ነው እነዚህ ነገሮች እሚቀየጡት ዋናው ያው ገብሱ ነው። ስለዚህ ስንዴን ይዘን እንግዲህ በተወሰነ መልኩስ እንዲሁም ይቆላል ስንዴው ከተቆላ በኋላ ከዛ ከተሸከሸከው ገብስ ጋር ነው የሚቀየጠው ማለት ነው። ሌላ ደሞ በተወሰነ በትንሽ መጠን ይሄ ደሞ ቦቆሎ በትንሽዬ መጠን እነዚህ መጠን አላቸው ማለት ነው በትንሽ መጠን በቆሎ እሱን በቆሎ ይታመሳል። ከዛም በኋላ አንድ ላይ ይቀየጣል ማለት ነው። ከዛን በተጨማሪ እንግዲህ አተር ከተገኘ አተርም እንዳዛው አኩሪ አተር ወይንም ደግሞ ኖርማል አተርም ቢሆን እሱም የተወሰነ ታምሶ ይገባል ማለት ነው አንድ ላይ ይቀየጣል። ሌላ እንግዲህ የምንቀይጠው አንዳንድ ሰው ተልባም የሚጨምር አለ ተልባ የተወሰነ ያህል ታምሶ ይጨመርበታል። ከዛ በተጨማሪ ያው በቃ እነዚህን አንድ ላይ ቀላቅለን እንትን ይፈጫል ማለት ነው። ወፍጮ እንግዲህ ሲፈጨው ላም ተደርጎ ነው የሚፈጨው በደንብ እንዲደቅ ተደርጎ ነው የፈጨው ያ የደቀቀው ዱቄት እንግዲህ የገንፎ ዱቄት በመባል ይታወቃል። ያው የገንፎ ድቄት ውስጥ አብዛኛውን የእህል አይነት የሚይዘው ገብስ ነው ከፍተኛ መጠን መኖር ያለበት ምክንያቱም እሄ የገፎ ቃናው ወደ ገብስነት ነው መሄድ ያለበት ያ ቃና በጣም ስለሚጣፍጥና ደስ ስለሚል ማለት ነው። ስለዚህ እንደዛ የተዘጋጀው እንግዲህ ገንፎ ለማዘጋጀት ምን እናደርጋለን ውሃ ነው የምንጥደው መጀመሪያ የምንጥደው ውሃ እንግዲህ በድስት ቢሆን በጣም የተመረጠ ነው። ሸክላ ድስት ቢኖር ግን ሸክላ ድስት ከሌለን በብረድስት እናደርጋለን። ሸክላ ድስት የተመረጠ ያው በኋላ ላይ ገንፎውን ለማብሰል አንቸገርም። በደንብ እንዲበስል ስለሚረዳን ነው ከብረድእስቱ ይልቅ ግን ያው አሁን ላይ በሸክላ ድስት ብዙ ስለማንጠቀም ያው በብረድስት ነው የምናደርገው። ስለዚህ ያ ውሃ የጣድነው ውሃ ሲፈላ ጨው እንጨምርበታለን መጠነኛ የሆነ የጨው መጠን ነው ምንጠቀመው። ከዛን ጨው ከጨመርን በኋላ እንግዲህ ያ የፈላ ውሃ ውስጥ የተወሰነ ውሃውን ቀንሰን ዱቄት እያደረግን በደንብ እንልገዋለን ማለት ነው እንልገዋለን ማለት በደንብ እናዋሃዳለን ዱቄቱ ማለት ነው። ስለዚህ ያን በደንብ በማማሲያ እንልገዋለን እንደውህም ያው አንዳንድ ጊዜ መሬት ላይ አውርደን ሰው ካለ ሰው ይይዝልናል። ድስቱን ወይንም ደግሞ ብረድስቱን ሰው ከሌለን ደግሞ በእግራችን በሁለት እግራችን ጨርቅ ዙሪያውን አድርገን እንይዘዋለን። ከዛም በኋላ በደንብ ይላጋል ማለት ነው። መዋሃድ ስላለበት መላም ስላለበት፤ መልሶ እሳት ላይ ይወጣና በተወሰነ በሞቀ ውሃ ይንተከተካል። ተመልሶ ይላግና እንግዲህ ያ የተላገው በደንብ ሲበስል ይወጣል ማለት ነው። የወጣው ገንፎ የበሰለው ገንፉ እንግዲህ በእቃ ተደርጎ ብዙ ጊዜ በጉድጓዳ ሳህን ይደረጋል። በዛ ተደርጎ እንግዲህ መሃል ላይ ቅቤ እና በርበሬ ይደረግበታል። ያው በማንኪያም በእጅም መብላት ይቻላል ማለት ነው።

እሺ የስራ አሰራሮችን ትከተላለህ? ወይ ይላል ጥያቄው አዎ እከተላለሁኝ የተለያዩ የስራ አሰራሮች ይኖራሉ። እንደየስራው አይነት እና እንደየስራው ደረጃ እንግዲህ የስራ አሰራሮች ይቀመጣሉ ማለት ነው ይህ የስራ አሰራር እንግዲህ እንደ ድርጅት የሚቀመጥ አሰራር ይኖራል። እኛ ደግሞ በግላችን እንግዲህ እንደ ግል የምናስቀምጣቸው የተለያዩ አሰራሮች ይኖራሉ ማለት ነው። እነዛን አሰራሮች እንግዲህ የግላችንን አሰራር ከድርጅት ጋር ወይንም ደግሞ ድርጅቱ ከሚያስቀምጠው አሰራር ጋር አጣጥመን ነው መሄድ ያለብን ማለት ነው። ምክንያቱም ይሄ ነገር እንግዲህ ሊፋለስብን ወይንም ደግሞ ሊያጣላም ስለሚችል ነገሮችን እያቻቻልን እና እያጣጣምን መሄድ አለብን ብዬ እገምታለሁ። እኔም እንግዲህ ስራ በምሰራበት ሰዓት ያንን ነው የማደርገው። ያው የስራ አሰራሮችን እከተላለሁኝ እንዴት መሰራት እንዳለበት ለማየት እና ለማጤን እሞክራለሁ ማለት ነው። በዛ መሰረት እንግዲህ ተገቢውን የሆነ ስራ ወይንም ደግሞ ውጤታማ የሆነ ስራ ለመስራት እጥራለሁ ማለት ነው። ያው በዛም እንግዲህ ይሳካል ወይንም ደግሞ አሪፍ ይሆንልኛል። ስለዚህ ያው አሰራሮችን እከተላለሁ ሌሎች ሰዎችም አሰራሮችን ቢከተሉ የተሻለ ውጤታማ የሆነ ስራ ይሰራሉ ብዬ እገምታለሁኝ። እና እንደዛ ቢያደርጉ ጥሩ ነው።

እሺ ኮከቦችን መመልከት ትወዳለህ ይላል? ርዕሱ ኮከቦችን መመልከት አዎ በጣም ነው የምወደው እንደሚታወቀው እንግዲህ ኮከቦች ያው ማታ ማታ ላይ ነው የሚወጡት ወይንም ደግሞ ፀሀይ ከጠለቀች በኋላ እና ጨለማ ሲሆን ነው የኮከቦችን ብርሃን ማየት የምንችለው። እንግዲህ ያው ይሄ ኮኮብ ፀሀይ እና የተለያዩ ስነ ፍጥረታት ወይንም ደግሞ ይሄ ስነ ህዋ ፍጥረት በጣም ለየት ያለና ከሚያስደስተኝ ነገር በጣም ከምደነቅበት ፍጥረት አንዱ ይሄ ስነ ህዋ ነው። እና ያው ኮኮቦች የራሳቸው የሆነ ቅርጽና የብርሃን መጠን አላቸው እንግዲህ እነዚህ ኮከቦች ያው ስነ ፍጥረት ተመራማሪዎችም እንደሚሉት በደንብ ደምቀው የሚታዩበት ወቅት አለ። ሌላው ደግሞ እንግዲህ ያው በጣም ፈዛዛ ወይንም ደግሞ ጭልም ብለው የሚታዩበት ጊዜ አለ። ከዛ በተቃራኒ እንግዲህ ኮከቦች ደግሞ የተለያየ ስብስብን ይሰራሉ እና የራሳቸው የሆነ ቅርጽን ያደርጋሉ ማለት ነው። ከዚህ ጋር ተያይዞ እንግዲህ ጥንት ኢትዮጵያውያን አባቶች ያጠኑት የተለያየ ስለ ስነ ፍጥረት ወይንም ደግሞ ስለ ኮከብ ተጽፎ የተቀመጠ መጽሐፍ አለ። እንግዲህ ይህ መጽሐፍ እንግዲህ ያው ኮከቦች ወቅትን ጠብቀው እንደሚወጡና እነዛን ኮከቦች ተከትለው ደግሞ አባቶቻችን እንግዲህ በጥንት ጊዜ ስራቸውን እንደሚያከናውኑና ልክ እንደ ጊዜ መቁጠሪያ አድርገው ይቆጥሯቸዋል ማለት ነው። ስለዚህ በስነ ህዋ ወይንም ደግሞ በሰማዩ አለም አማካኝነት እንግዲህ ህይወታቸውን መሬት ላይ ይመራሉ ማለት ነው። በጣም የተቆራ የተቆራኘና የተያያዘ ነገር አለው ይህ ነገር እና ያው አባቶችም እንደዛ ብለው ነው ተመራማሪዎችም እንደዛ ብለው ያወራሉ ማለት ነው። ያው እኛም እንግዲህ አንድ የምድር የምትባል ፕላኔት ላይ ስለምንኖር ያ እንግዲህ ያው አንድ ላይ የተገናኘ ነገር ነው። ስለዚህ ያው ኮከቦች በጣም ውበት አላቸው። ከዛ በተጨማሪ እንግዲህ ኮከቦችን ስንመለከት ግማሹ ተሰባስበው እናያቸዋለን ግማሾቹ ደግሞ ተበታትነው እናያቸዋለን ማለት ነው። አንዳንዶቹ ኮከቦች በጣም ፍዝዝ ባለ ብርሃን የሚሆኑበት ወቅት አለ። ሌሎኞቹ ደግሞ በጣም የሚያበራ ኮከብ አለ። እና አንዳንድ ጊዜ ደግሞ በጣም ተወርዋሪና በጣም በፍጥነት የሚሄዱ ኮከቦች አሉ። እና እነኚህ ነገሮች በጣም የሚገርሙና ድንቅ የሆነ የፈጣሪ ስራ ይመስለኛል ያው ስነ ፍጥረት በጣም ድንቅ የሆነ ነገር ነው። ጥልቅ የሆነ ነገር ነው እና በዚህ ላይ ያው በደንብ ጠለቅ ያለ እውቀት ቢኖረኝ እወዳለሁኝ። ምክንያቱም ያው ያው ስነ ፍጥረት ከሰው ልጅ ጋር የተያያዘ ነገር አለው ተብሎ ይታመናል። እና ይህን ነገር ያው ብማር ባውቅ በደንብ ብመራመር የተሻለ እውቀት ቢኖረኝ በጣም ደስ ይለኛል። እና በዚህ ዙሪያ ላይ እንግዲህ ሀገራችን ውስጥ የተጻፈ መጽሐፍ አለ። እነዛ መጽሐፍት እንግዲህ የተለያዩ ጸሐፊያን ሊጽፉ ይችላሉ እና ያው ስለ ስነ ከዋክብትም እንግዲህ ወይንም ስለ ስነ ፍጥረት አጠቃላይ ያው በኢትዮጵያ ሃይማኖት ቤተክርስቲያን ወይንም ደግሞ በኦርቶዶክስ እምነት ውስጥ እንግዲህ መጽሐፈ ሄኖክ ተብሎ የተጻፈበት መጽሐፍ ውስጥ በስፋት እናገኛቸዋለን ማለት ነው። እነዚህን ስነ ፍጥረትን ወይንም ደግሞ ይሄ ስለ ከዋክብት አጠቃላይ ተጽፎ ይገኛል ማለት ነው። እንግዲህ ያው ይህ ማለት ያው በጥንት ጊዜ ጀምሮ ኢትዮጵያውያን ስለ ክዋክብት እንደሚመራመሩና እንደሚያጠኑ ያሳያል ማለት ነው። የተለያዩ ጥናቶችን እንደሚያደርጉ እንግዲህ ጥንት ኢትዮጵያውያን ያው በራሳቸውም የተለያዩ የኮከቦች ስያሜ አላቸው ማለት ነው። በተለይ በነገስታት እንግዲህ እነዛ የኮከቦች ስያሜች ያው በእነሱ የተገኙ ወይንም ግኝታቸው የእነሱ ከሆነ በራሳቸው ስያሜ ይሰይማሉ ማለት ነው። እነዚህን ኮከቦች እና ያው በጣም ደስ ይላል አንድሮ ሜዳ በራሷ እንግዲህ ንግስት ነበረች የጥንት ኢትዮጵያ ንግስት ነች እና አንድሮ ሜዳ ብላ የሰየመችው የኮከብ ስያሜ አለ ማለት ነው። እና ይህ ጥናት እንግዲህ ከበፊት ወይንም ደግሞ ከጥንት የመጣ ጥናት ነው። አሁን ላይ እንግዲህ ያው በዘመናዊ የመንገድ የተለያዩ ጥናቶች ይወጣሉ። እነዛን ነገሮች እንግዲህ ያው ባይና መማር ብችል ደስ ይለኛል። ያው እኛ ጋም አሁን በቅርብ የተጻፈ መጽሐፍ አለ ኢትዮጵያ ውስጥ ያም ያው ዶክተር ሮዳስ ታደሰ የጻፈው አንድሮ ሜዳ ቁጥር አንድ እና ቁጥር ሁለት ተብሎ ስለ ስነ ህዋና ስለ ከዋክብት አፈጣጠር ግኝት በሙ

እሺ በስራ ስንት ጥሪ ታደርጋለህ ይላል? ጥያቄው እንግዲህ በስራ እንደየሁኔታውና እንደየስራ ሂደቱ ነው። ጥሪዎችን የማደርገው ምክንያቱም አንዳንድ ጊዜ በጣም ብዙ የሆኑ የስራ ጥሪዎችን ላደርግ እችላለሁ። እነዚህ የስራ ጥሪዎች እንግዲህ ያው ስራን በተመለከተ ወይንም ደግሞ ለስራ አስፈላጊ የሆነ ሰው ጋር ነው የምደውለው ማለት ነው። ምንድነው እሱ የምደውልበት ምክንያት? እንግዲህ ለምሳሌ ያንን ነገ መረጃ እነሱ ጋር ሊኖር ይችላል። ወይንም የደወልኩበት ሰው ጋር መረጃ ሊኖር ይችላል። ስለዚህ ያንን መረጃ ለመጠየቅ ልደውል እችላለሁ። ወይንም ደግሞ ይሄ ከገንዘብ ጋር ወይንም ከተለያዩ ደረሰኞች ጋር በተያያዘም ሊሆን ይችላል። እና እነዛንም ነገር ለማጣራት እና ያንን ማምጣት ካለባቸውም እንዲያመጡ እደውላለሁ ማለት ነው። ብቻ በጣም ብዙ የሆኑ የስልክ ጥሪዎችን አስተናግዳለሁ። እንግዲህ ሰዎችም ወይንም ደንበኞችም እኔ ጋር ይደውላሉ አንዳንድ ጊዜ ያው ስልኬን በተደጋጋሚ ነው የማወራው ማለት ነው። በጣም በተደጋጋሚ ሰዓት ይደወለልኛል። እንግዲህ ያው ሰዎች በስራ ጉዳይ ደጋግመውም አንዴም ሁለቴም ሶስቴም አንድ ሰው ሊደውል ይችላል እዛ ጋር እንዳለው ስራና እንደያዝነው ጉዳይ ነው የሚወሰነው ማለት ነው። እንግዲህ ከዛ ሰው ጋር ያንን ጉዳይ ከጨረስንና ከእሱ ጋር ምንም አይነት የስራ ግንኙነት ከሌለን መደወል አቆማለሁ ማለት ነው። ይኸው የሌላ ሰው ወይንም ደግሞ ሌላ ከስተመር ሲኖር ደግሞ ከዛ ጋር እንግዲህ ያው የኢንፎርሜሽን መለዋወጥ ይኖራል። እንደገና ደግሞ ከዛ ከዛም ባለፈ ደግሞ የተለያየ ችግሮች ወይንም ስህተቶች ሊፈጠሩ ይችላሉ። እነዛን ችግሮች እና ስህተቶች እንግዲህ የምናርምበት ወይንም ደግሞ ለማስተካከል ግዴታ መነጋገር አለብን። እና ይህን ነገር እንግዲህ ያው ከከስተመር ወይንም ደግሞ ከዛኛው አካል ላይ እንግዲህ በጣም ማለት በትክክል እና ነገሮችን በደንብ እንወያያለን ማለት ነው። ስለዚህ ያው በውይይት የተፈጠረውን ችግር እንፈታለን ማለት ነው። እና ያው ለዛም ለምሳሌ ለመነጋገር ስፈልግ ስልክ የስልክ ጥሪ አደርጋለሁ ማለት ነው። ያ የስልክ ጥሪ እንግዲህ አንደኛ ችግሩ የሚፈታ ከሆነ በዛው በስልክ ጥሪ ላይ እናወራለን ወይንም በስልክ እንነጋገራለን ማለት ነው። ግን አንዳንድ ጊዜ ያው ትንሽ ጠንከር ያለ ወይንም ደግሞ በደንብ መረዳት ያለብኝ ነገር ካለ ወደ ቢሮ ወይንም ወደ ስራ ቦታ እንዲመጡ እነግራቸዋለሁ ወይንም አዛቸዋለሁ ማለት ነው። እንግዲህ ያው በዛ መልኩ እንደዋወላለን ማለት ነው። እና ብዙ ጥሪዎችን አስተናግዳለሁ ይህ ነገር ትንሽ ያው አሰልቺ የሆነ ነገር ነው። ምክንያቱም አንዳንድ ጊዜ ሌላ ስራ እየሰራን ሰዎች ይደውሉና የነሱ ኬዝ ሌላ ሊሆን ይችላል እና የነሱን ኬዝ በጣም ስር ገብተው ዝርዝር ሁኔታዎችን ሊያወሩ ይችላሉ። ያ ነገር ደግሞ እንግዲህ ሙሉ ለሙሉ ሀሳባችንን እነሱን መስማት ወይንም ደግሞ ማዳመጥ ይጠበቅብኛል ማለት ነው። ስለዚህ ይሄ መጀመሪያ ላይ የያዝኩትን ስራ እተውና ከእነሱ ጋር እንግዲህ ረጅም ሰዓት ላወራ እችላለሁ። ከዛም በኋላ ያው ስልክ አስቀምጬ ወደዚህኛው ስመለስ ሀሳቤ ይበታተንብኛል ማለት ነው። እና ብዙ ጊዜ እንደዚህ እቸገራለሁ። እኔ እንጃ ሌሎች ሰዎች ይህን ነገር እንዴት? መፍታት እንደሚችሉ ወይንም ደግሞ እንዴት እየፈቱ እንዳለ አላውቅም። ግን ይሄ ነገር እኔን ያስቸገረኝ ነገር ነው። ምክንያቱም ያው ሀሳብ ሰብስቤ ሀሳቤን ስሰበስብ ወይንም ደግሞ በጥሞና ስሆን ነው። በጣም ብዙ ነገሮችን መስራትና ጥራት ያለው ስራ መስራት የምችለው። እና ስኬታማ የምሆነው ግን አንዳንዴ እነዚህ ነገሮች ይፈጠራሉ። እንግዲህ እነዚህን ነገሮች ምን ማድረግ እንዳለብኝ ወይንም ደግሞ ምን አይነት መፍትሄ መስጠት እንዳለብኝ አላውቅም። ያው መፍትሄ እንግዲህ የምለውን ነገር እሞክራለሁኝ። እና ያው ጥሩ ነው ብቻ ግን ያው በስራ ላይ ስልክ ማውራት መወያየት መነጋገር አሪፍ ነው። ዝም ብሎ ነገሮችን ከማሳለፍ ሰዎችን ያለውን መረጃ በሙሉ በትክክል መጠየቅና እንዲያስረዱን ማድረግ እነሱም የሚጠይቁንን መረጃ በትክክል ማስረዳትና ነገሩ ለምን እንደዛ እንደሆነ በደንብ ማስረዳት ይኖርብናል ማለት ነው። ምክንያቱም ያው ከመነጋገር ብዙ ነገሮች ይቀራሉ እነዛ ነገሮች ደግሞ መጨረሻ ላይ አለማግባባትን ያመጣሉ። ወይንም ደግሞ የሆነ ችግርን ሲፈጠር በመሃል ከባድ የሆነ ፀብ ይፈጠራል

እሺህ ሩዝ ትወዳለህ ወይ ይላል? ያው ሩዝ አልጠላም ግን በጣም እንደዚህ ወዳድ ሩዝ ወዳድ የምባል ወይንም ደግሞ ደጋግሜ የምበላ አይነት ሰው አይደለሁኝም። ግን ያው ሩዝ እንደ አሰራሩ ይወስነዋል እንግዲህ የተለያየ የሩዝ አይነቶች አሉ። ገበያ ላይ የምናያቸው ያው ታሽገው በፕላስቲክ መልኩ የሚሸጡ ርዕዞች አሉ። እነሱ ርዕዞች እንግዲህ ትንሽ ጣዕማቸው ለየት ይላልና ጣፋጭ አይነት ነገር ናቸው አሪፍ ነው። እሱኛው ሩዝ ይህ የሩዛ አይነት እንግዲህ በስመንቲ በመባል ይታወቃል። ያው በስመንቲ ሩዝ ዋጋውም ትንሽ ከመደበኛው ሩዝ የተለየ ነው ወይንም ደግሞ የተወሰነ ከፍ ይላል ማለት ነው። ጥራቱም እና የጣዕም ደረጃውም ለየት ይላል እና አሪፍ ይዘታለሁ ማለት ነው። በአጠቃላይ እንግዲህ እሱን ሩዝ ይሻለኛል ማለት እመገበዋለሁ ደስ ይለኛል እሱ ግን በአጠቃላይ ስናይ ሩዝ ብዙ የምወድ አይነት ሰው አይደለሁኝም። ሩዝን እንግዲህ በተለያየ ነገር እናዘጋጀዋለን ቤት ውስጥ ያው ብቻውን መብላት የምንችለው አይነት የምግብ አይነት ነው። ይሄ ሩዝ የምንለው እንግዲህ ሩዝን ከድንች ጋር ከካሮት ጋር አብረን ልንሰራው እንችላለን። ሌላው ደግሞ ያው ቲማቲምም አድርገን አብረን ልንሰራው እንችላለን። ሩዝም ብቻውን በራሱ መሰራት ይችላል ችግር የለውም። ግን ከእነዚህ ጋር አንድ ላይ አድርገን ስንሰራ ያው ጣእሙም የምግብ ይዘቱም ከፍ ይላል ማለት ነው። ያው ሩዝን እንግዲህ አሰራሩን ስናይ መጀመሪያ ሽንኩርታችንን በደንብ እንከትፋለን የከተፍነውን ሽንኩርት በብረድስት ካደረግን በኋላ እሳት ላይ እንጠዳዋለን። የጣድነውን ሽንኩርት በዘይት የተወሰነ እንጠብሰዋለን። ከዛም በኋላ ያንን በዘይ ከጠበስን በኋላ እንግዲህ ቲማቲም ካለን ቲማቲም ፈቅፍቀን እንጨምርበታለን አንድ ላይ ያን ቲማቲም አብረን እናዋህድና የተወሰነ እሳት እናስመጥተዋለን ማለት ነው። ካሮት ካለን የተሻለ ነው ያው ካሮት የተሻለ ቃናንም ያመጣልናል ስለዚህ ካሮት በቅርጽ እንፈገፍግና ያን ካሮት ጨምረን በደንብ አድርገን እናቁላለዋለን ማለት ነው። ያው ዘይቱን እንዲወስድና ጥሩ ቃና እንዲኖረው ከዛን በመጨረሻ ደግሞ ያው እንትን ድንች ካለን ድንች በቅርጽ አድርገን ተጥፈን የአንድ ንች እንጨምርበታለን ማለት ነው። እንግዲህ ያንን ቀስ አድርገን እናማስልና የተወሰነ ሙቀት ካገኘ በኋላ በመጨረሻ ሩዛችንን አዘጋጅተን ሩዛችንን ካጠብን በኋላ ጨምረን እናም አስለዋለን ማለት ነው። የተወሰነ እስከሚዋሃድ ድረስ የማሰላል ከዛን የተወሰነ ሲንተከተክ በለው ላይ ውሃ እንከልሳለን። እዚህ ጋር ያው ውሃ ስንከልስ ውሃውን መጨረሻ ላይ ስለማናጠነፍፍ ያንን ውሃ እንግዲህ መመጠን አለብን ማለት ነው። መጠነኛ የሆነ ውሃ ያበስለዋል ብለን የምናስበውን ውሃ እናደርግበታለን ማለት ነው። ከዛን ያው እንክድና ለምረድ ስታችንን እና እንዲበስል እንጠብቀዋለን ማለት ነው። ያው ከተወሰነ ደቂቃ ወይም ከአንድ ሰዓት በኋላ እንግዲህ ውሃውን ይመጣውና ሩዙን ያበስለዋል ማለት ነው። ስለዚህ አይተን ወይንም ደግሞ መብሰሉን ሞክረን ሩዛችንን እጫው ጨምረን እናወጣለን ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ቅመሞችን መጨመርም ይቻላል ያው ቃናውን ለማስተካከል በዛ መልኩ ሩዝን ከተለያየ አትክልት ጋር መስራት እንችላለን ማለት ነው። ሌላው ደግሞ ሩዝን ከስጋ ጋርም መስራት ይቻላል እንዲሁ ስጋውን ከአቁላላም በኋላ በዘይት እና በሽንኩርት ስጋውን እናቁላለዋለን። ከዛን ያከትፈን የጨመርነውን ስጋ በደንብ ከተቁላላና የተወሰነ እንዲበስል እንጠብቀዋለን ከዛን ሩዛችንን ነው የምንጨምረው ሩዙን ጨምረን አብረን እናዋህዳለን ከዛም በኋላ ውሃ ጨምረን እንግዲህ እሱም እንደዛ ልክ ሲበስል ይወጣል ማለት ነው። በጣም ጣፋጭ ነው የሚሆነው ከስጋ ጋር የተሰራ ሩዝ አንድ ላይ ከስጋ ጋር ሲሆን። ሌላው ሩዝ እንግዲህ ከዶሮ ጋርም አንድ ላይ ከአሩስቶ ጋር የሚቀርብበት ሁኔታ አለ ያው እንደሚታወቀው የዶሮ አርርስቶ በተለያዩ ቦታዎች ላይ ምግብ ቤቶች ላይ ይዘጋጃል። ይሄ የተዘጋጀው አሩስቶ እንግዲህ ከመጨረሻ ላይ ለምግብነት ሲቀርብልን ከሩዝ ጋር አንድ ላይ በማድረግ ነው የሚቀርበው ማለት ነው። ያው የዶሮ አርቡስቶ እንግዲህ ስጋው ብቻ ነው የሚመጣው ማለት ነው። ያንን ስጋ ከሩዙ ጋር አንድ ላይ በማድረግ ነው የምንመገበው በጣም ጣፋጭ የሆነ የምግብ አይነት ነው። ይሄ የዶሮ አርስቶ በሩዝ አንድ ላይ ሲሆን ይሄ እንግዲህ ብዙ ጊዜ ይሄ ነገር በቤቱ ውስጥ አልተለመደም ኢትዮጵያ ውስጥ ምግብ ቤቶች ላይ ግን እንደዚህ ያለ ነገር የሚሰሩ ምግብ ቤቶች አሉ። ይህ ይመስለኛል ያው በውጪው አለም ላይ ነው ብዙ የተለመደው

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ይላል ጥያቄው እንግዲህ ወደ መናፈሻ በተለያየ ጊዜ ልዩነት ውስጥ ሊሄድ ይችላለሁ። ይህ እንግዲህ የሚወስነው እንደየ ሁኔታው ነው ወይንም እኔ እንዳለሁበት ሁኔታ ነው። አንዳንድ ጊዜ ሲመቸኝና አጋጣሚዎች ከተመቻቹ በየሁለት ወር ወይንም ደግሞ በወር በወርም ሊሄድ እችላለሁኝ። አንዳንድ ጊዜ ደግሞ በጣም ልቆይ እችላለሁ ያው ሶስት ወር አራት ወር እስከ አምስት ወር ምናምን ልቆይ እችላለሁ። እንግዲህ እና ፈሻ ቦታ ላይ ሳልሄድ እና ይህ እንግዲህ ያው ምንድነው መናፈሻ ቦታ ላይ መሄድ በጣም ነው ደስ የሚለኝ። በጣም የምወደው ቦታና በጣም ጥሩ ጊዜ የማሳልፈው ቦታ አንዱ መናፈሻ ቦታ ነው። እና ሰዎችም እንደዚህ መናፈሻ ቦታ ላይ ሄደው ቢዝናኑና ራሳቸውን ቢያድሱ ብዬ እመክራለሁኝ። እንግዲህ ብዙ ጊዜ እኛ ሀገር ላይ ያው እንደዚህ ያለ ነገር ያልተለመደ ነገር ነው ወይንም ደግሞ እንደ ቅንጦት የሚታይ ነገር ነው። ግን ያ ነገር መቀየር ያለበት ይመስለኛል። ምክንያቱም ያው እዛ መናፈሻ ቦታ ላይ የተወሰኑ ሳንቲሞችን እናወጣለን። ግን እነዛ ሳንቲሞች ህይወታችን ላይ አምተን ምንም ብዙ ነገር ልንለውጥበት አንችልም። ያ ያልኩበት ምክንያት ለምንድነው? እንግዲህ ያንን ሳንቲም አውተን እዛ መናፈሻ ቦታ ላይ ራሳችንን በደንብ አድሰን እንመለሳለን። ወይንም ከራሳችን ጋር ለመነጋገር ለማውራት በጣም አመቺ የሆነ ጊዜን ይፈጥርልናል። ከዛም በተጨማሪ እንግዲህ ከሰዎች ጋር ለመዝናናትም ስንፈልግ በጣም የተሻለ ነገርን ይፈጥርልናል ማለት ነው። ያ ነገር ደግሞ ከምንም በላይ ነው ምክንያቱም እኛ ስንዝናና ስንደሰት እንግዲህ ያው ሁሉም የሰውነታችን አካላት ሙሉ ጤነኛ ይሆናል ማለት ነው። ያው መደሰት ለጤንነት በጣም ጥሩ የሆነ ነገር ነው። ወይንም ደግሞ መሳቅ መጫወት ከሰዎች ጋር ጊዜ ማሳለፍ በጣም ጥሩ የሆነ ነገር ነው። ምክንያ አንዳንድ ጊዜ ያው ስራ ላይ ቤት ምናምን ልንጨናነቅ ወይንም ደግሞ ሳናስበው በቃ ጭንቀት ውስጥ ልንገባ እንችላለን። ግን ወደ ምናፈሻ ቦታዎች ላይ ስንወጣ እነዛን ነገሮች ሁሉ እንረሳለን የምናየው አዳዲስ ሰዎችን ነው። እንዴት እንደሚዝናኑ እናያለን። እንደገና የተለያዩ እጽዋቶች ሊኖሩ ይችላል ሳር ሊኖር ይችላል ቆንጆ የሆነ እይታ ያለው ነገር ሊኖር ይችላል አካባቢው ማለት ነው። እንግዲህ እነዛን ነገሮች በማየት ተፈጥሮን በማድነቅ ያው ተፈጥሮን የምናደንቅ ከሆነ። እንደዛ ተፈጥሮን በማድነቅ ሌላው ደግሞ እንግዲህ ያው ውጪ ላይ ያለውንም እይታ ማየት የምንችልበት ቦታ ወይንም ክፍት የሆነ ቦታ ላይ ከተቀመጥን እሱም ራሱን የቻለ አንድ የሆነ ጥቅም ነው ማለት ነው። ያው በዛ መሃል እንግዲህ ጭንቀቶቻችንን ወይንም ደግሞ ይሄ በቃ የሚያጨናንቀንን ነገር እንረሳለን። እና አይምሮአችን ለቀቅ ይላል ዘና ይላል ማለት ነው። ያው የሰው ልጅ እንግዲህ አይምሮ ሲል ወይንም ደግሞ ዘና ሲል ብዙ ሀሳቦችን ማሰብ ይችላል ብዙ ይሄ የፈጠራ ስራዎችን መስራት ይችላል ማለት ነው። እና በተለይ የፈጠራ ስራ ላይ የምንሰራ ሰዎች ወይንም ደግሞ የተለያዩ የራሳችንን የግል ስራዎችም ሆነ የግል በቃ የግል ንግድም ሊሆን ይችላል። ያሉን ሰዎች እንደዚህ ያለ ቦታ ላይ ብንሄድና ራሳችንን ነፃ ብናደርግ ለተወሰነ ሰዓታት ደቂቃም ሊሆን ይችላል ለአንድ ሰዓትም ሊሆን ይችላል። እና እንደዚህ ራሳችንን ነፃ ብናደርግ በጣም ብዙ ነገሮችን ስራችን ላይም ህይወታችን ላይም መቀየር እንችላለን ማለት ነው። በደንብ በጥሞና እንድናስብም ስለሚረዳን ከዚህ ጋር ተያይዞ እና በጣም አሪፍ እና ተመራጭ የሆነ ነገር ነው እላለሁ። ወደ ይሄ ወደ መናፈሻ ቦታዎች ላይ መሄድ ያው መናፈሻዎችን ስናስብ እንግዲህ በፊት ላይ ብዙም ሀገራችን ላይ እንደዚህ በቅርበት ወይንም ደግሞ ከተማ ውስጥ መናፈሻ ላናገኝ እንችላለን። ማለት አመቺ የሆነ ተፈጥሮአዊ የሆነ ይዘት ያለው ባህላዊ የሆነ ይዘት ያሉት ነገሮች ላናገኝ እንችላለን ብዙ ጊዜ መጠጥ ቤትና ምግብ ቤቶች ናቸው። ከተማ ውስጥ የሚበዙት ማለት ነው። እና አሁን ላይ ግን እንደዚህ ያሉ ነገሮች እንደ አዲስ እየታዩ ወይንም ደግሞ እየተሰሩ መሆኑን እያየን ነው። እና ይህ ነገር እንግዲህ በጣም ቆንጆ የሆነ ስራ ነው ወይንም ደግሞ ያው ለወደፊቱ ተስፋ የሚሰጥ ነገር ነው ማለት ነው። እና እንደዚህ ያሉ ቦታዎች ላይ የሄደው ሰዎች ቢያዘወትሩ የተሻለ ነው ብዬ አምናለሁ። ያው መጠጥ ቤት ምግብ ቤት ከመግባት ይልቅ እንዲህ ያሉ ቦታዎችን ቢያዘወትሩና ቢለምዱ በጣም ጥሩ የሆነ ለውጥ ራሳቸው ላይ ያገኛሉ። ወይንም ህይወታቸው ላይም ሊሆን ይችላል ስራቸው ላይ በሰዎች ከሰዎች ጋር ባላቸው ግንኙነትም ሊሆን ይችላል ብቻ የተሻለ

እሺ ቤትህን በምን ያህል ጊዜ ታጸዳለህ ይላል ቤቴን እንግዲህ በቀን ቢያንስ አንድ ጊዜ አጸዳለሁ። እንግዲህ ይህ የማጸዳበት ሰዓት ማታ ላይ ነው። ሁሌም ከ ከስራ ስገባ ቤቴን አጸዳለሁኝ። ቤቴን አጸዳ ልክ እንደገባሁኝ ልብሴን እቀይርና፣ ቤቴን አጸዳለሁኝ ቤት ካጸዳሁ በኋላ እንግዲህ ያልታጠቡ እቃዎች ካሉ እቃዎችን የምመገቢያ እቃ ሊሆን ይችላል ወይንም የቤት ውስጥ እቃዎች ሊሆኑ ይችላሉ እነዛን እቃዎች አጣጥብና አደራርቄ በየቦታቸው ላይ አስቀምጣለሁ ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ የግል መጠቀሚያዎች የተዝረከረኩ ነገሮች ሊኖሩ ይችላሉ እነዛን ነገሮች አጸዳድቼ በየቦታቸው ላይ አደርጋለሁ ማለት ነው። እና በዛ መሰረት እንግዲህ በቀን አንድ ጊዜ አጸዳለሁ። በተለይ ስራ የምውል ሰዓት ወይንም ደግሞ እቤት የሌለው ሰዓት ያው ማታ ላይ አጸዳለሁ። ስለዚህ ያው ጠዋት ብዙ ስለማይዝረከረኩ ወይንም ደግሞ ስለማላዝረከርክ አላጸዳውም ማለት ነው። ያው ሁሌም ከስራ ስመጣ ቤቴን የማጸዳበት ሰዓት አለ ማለት ነው። ከዛ በተጨማሪ እንግዲህ አንዳንዴ እረፍት ሆኜ ወይንም ደግሞ የእረፍት ሰዓት ለምሳሌ እሁድን ብናይ ሙሉ ቀን ቤት ነው የምሆነው ያው በዛ ሰዓት እንግዲህ ብዙ ነገሮችን ስለማደርግ ደጋግሜ እየደጋገምኩ ላጸዳ እችላለሁ። እንደየ አቆሻሸሹ ሁኔታ ነው ማለት ነው የሚወስነው። ያው አንጻራዊ የሆነ ነገር ነው። ከያው ከቆሸሸ የሚቆሽሽ ከሆነ አጸዳዋለሁኝ ወይንም ሲቆሽሽ አጸዳለሁኝ። ያው ይሄ እንግዲህ ደጋግሜም ላጸዳ እችላለሁ። እቤት ከሆንኩኝ ማለት ነው። ያው እቤትና ውጪ ስንሆን የተለያየ ስለሆነ ውጪ ስንሆን አንዴ ካጸዳነው ዘግተን ስለምንውል እንደዛው ነው የሚጠብቀን ማለት ነው። ስንመለስም ግን ቤት ውስጥ ከሆንኩ ግን አንዴ አጽድቼው ከዛም በኋላ ድጋሚ ሊቆሽሽ ይችላል ማለት ነው። ስለዚህ እንደገና መልሶ ማጽዳት ይጠበቅብኛል እና ያው በዛ መልኩ ነው ግን ያው ሳጸዳ በዚህ መልኩ ነው እና እንዴት አጸዳለሁ የሚለውን ነገር ስገልጽ አንደኛ ኦሞን እጠቀማለሁ ወይንም ደግሞ ኦሞ ከሌለኝ ደግሞ ላርጎ እጠቀማለሁ ማለት ነው። ፈሳሽ ሳሙና በባሊ ውሃ እቀዳለሁኝ የቀዳሁትን ባሊ ጨርቅ የመወልወያ ጨርቅ አለ። ስለዚህ ያን የመወልወያ ጨርቅ ውስጡ ከታለው ማለት ነው። ባሊ ውስጥ እንግዲህ ያለው ውሃ ውስጥ ምን ወይ ኦሞ ወይ ላርጎ እጨምርበትና እመታዋለሁ። ከዛ ለዛ የተመታ አረፋ ውስጥ ጨርቅ መወልዋያ ጨርቅ ከታለው እና በመጀመሪያ በደረቅ መጥረጊያ በደንብ እዛ ምንጣፎች ምናምን ካሉ እነሱን አራግፌ በደረቅ መጥረጊያ እጠርገዋለሁ መሬቱን ማለት ነው። የወዳደቀ ነገር ካለ አቧራ እንዲወጣ እንደዛ እጠርገዋለሁኝ። ያን ከጠረኩ በኋላ እንግዲህ በዛ በመወልወያ ጨርቅ እየጠመዘዝኩኝ በደንብ አድርጌ ደጋግሜ እወለውለዋለሁ ማለት ነው። መጨረሻ ላይ አረፋውን ደፍቼ ንጹህ ውሃ አደርግና አዳርቀዋለሁ በደንብ ማለት ነው። እየጨመኩ ቶሎ ቶሎ እየጨመኩ አደርቀዋለሁ ማለት ነው። ሌላው ደግሞ እንግዲህ ያው ቤት ውስጥ ቁም ሳጥንና ብፌ ምናምን ይኖራል እነዛን ነገሮች ደግሞ ትንሽዬ ፎጣ የምመስል ጨርቅ አለች። የጥጥ ጨርቅ ነው ያ ጨርቅ እንግዲህ በሱ ጨርቅ ያው ሳሙና ወይንም ላርጎ ወይንም ኦሞ በማድረግ እና በመበጥበጥ ያንን ጨርቅ እየነከርኩኝ እነዛን ነገሮች ወለውላለው ማለት ነው። እቃዎቹን እቃዎቹን በደንብ ወልውዬ አዳርቃለሁኝ እና ያው የእቃዎቹንም እንግዲህ ቅድም ያው ብየዋለሁ እሱን ቦታ ቦታ ላይ እመልሳለሁ ያልኩትን በዛ መልኩ እንግዲህ ቤቴን ካጸዳሁ በኋላ ምን አደርጋለሁኝ ጥሩ ማዕዛ እንዲኖረው ሰንደል ካለኝ ሰንደል እለኩሳለሁ ወይንም ሰንደል አጨስበታለሁ። ሰንደል ከሌለኝ ደግሞ እጣን አጨሳለሁኝ ማለት ነው። ያው እጣን እንግዲህ ለቤት ጥሩ መዓዛን በመፍጠር ይታወቃል በተለይ ቤት ከተወለወለ በኋላ የተወሰነ የእርጥበት ስሜትም ስለሚኖረው ያንን ስሜት ለማውጣት ከቤት ውስጥ እንግዲህ እጣን በጣም ወሳኝነት አለው ማለት ነው። እጣን ከሌለኝ ወይራ ካለኝ ለምሳሌ ወይራም አጨሳለሁ ማለት ነው ያው ወይራም በጣም በከፍተኛ ሁኔታ ነው የሚጨሰው የጠረኑ ወይንም ደግሞ የወይራ ቃናው ደስ የሚል የሆነ ስሜት አለው እና እንደዛ አደርጋለሁ። ስለዚህ ቤቴን በዛ መልኩ አስተካክላለሁ ወይንም ደግሞ አጸዳለሁ ማለት ነው። ይህ ነው ያለው ነገር።

እሺ የስራ ልብስ አለ ወይ ይላል? ጥያቄው አዎ የስራ ልብስ አለኝ። እንግዲህ ይህ የስራ ልብስ የምጠቀመው በሸሚዝ እና ጎርድ ወይንም ደግሞ ሱሪ ነው ሸሚዙ ከላይ ነጭ ከለር ነው ያለው እንግዲህ ነጭ መሆኑ አንደኛ ነገር ለሙቀት ተጋላጨ አንሆንም ማለት ነው። በጣም አሪፍ እና የሚመች አይነት ልብስ ነው። ከዛ በተጨማሪ ደግሞ ያው ከስር ጥቁር ነው። ያው ይሄ እንግዲህ ሁለቱ አንድ ላይ ሲሆን አሪፍ የሆነ እይታን ይፈጥራል ብዬ እገምታለሁ። የስራ ልብስ እንግዲህ በጣም አስፈላጊ ነው ብዬ አምናለሁ። አንደኛ ነገር ያው ከስተመር ሲመጣ ወይንም ደንበኛ ሲመጣ ሰራተኛን እና ከሌላ ሰው በዋናነት የሚለይበት አንዱ በስራ ልብሱ ነው ወይንም በምንለብሰው ልብስ ነው ማለት ነው። ከዛ አንፃር እንግዲህ ደንበኛ ይህ ሰው ደንበኛ ነው ወይስ ሰራተኛ የድርጅቱ ሰራተኛ ነው የሚለውን ነገር በቀላሉ መለየት ያስችለዋል። ከዛ በተጨማሪ እንግዲህ ከስራ ልብስ በተጨማሪ ደግሞ የተለያዩ መለያ ካርዶች አሉ እነዛ መለያ ካርዶች የተዘጋጁት እንግዲህ በየስማችን ነው ማለት ነው። ስማችን እና የስራ ድርሻችን እላው ላይ ተጽፎበት ወይንም የስራ ደረጃችን ተጽፎበት እንግዲህ ያ ታሽጎ በማንጠልጠያ መልኩ እናንጠለጥለዋለን ማለት ነው ያ አንገታችንን ላይ ነው የምናንጠለጥለው። ስለዚህ አንድ ደንበኛ ከማን ጋር እንደሚያወራ የሚያወራው ደንበኛ የስራ ድርሻው ምን እንደሆነ ለይቶ ማወቅ ይችላል ማለት ነው። በዛ ይህ እንግዲህ ለአሰራር በጣም ጠቃሚ እና ግልጽ የሆነ ስራ ለመስራት በጣም ይመቻል ማለት ነው። አንደኛ ነገር ለድርጅቱም ጠቃሚታ አለው ምክንያቱም አንዳንድ ሰዎች እንግዲህ ሰራተኛ ነን ብለው ሊያጭበረብሩ ወይንም ደግሞ የተለያየ የተሳሳተ መረጃ ሊሰጡ ይችላሉ ማለት ነው። ያ ነገር ደግሞ በደንበኞች ያለንን እምነት ይሸረሽርብናል ወይንም ደግሞ እምነት ያርቅብናል። ስለዚህ ከዛ አንፃር በጣም ይሄ ነገር ጠቃሚ የሆነ ነገር ነው። ሌላው ነገር ደግሞ የ የደንበኞች ሲመጡ ይህ ነገር መኖሩ በትክክል ከማ ጋር እንደሚያወራ ወይንም ደግሞ ጉዳዩ ማን እንደሚመለከተው እና እንደማይመለከተው ለይቶ ያውቃል ማለት ነው። እሱ ያለው ጉዳይ ከማ ጋር ወይንም ደግሞ ያ ሰው ምን ያህል ድረስ ሀላፊነት እንዳለው ወይንም ምን ያህል ድረስ መወሰን ይችላል የሚለውን ነገር በዛው ይለይበታል ማለት ነው። ስለዚህ ለደንበኛውም ጥቅም አለው ማለት ነው። አንዳንድ ጊዜ ያው የአላስፈላጊ የሆኑ ነገሮች ሊፈጠሩ ይችላሉ ያው በስራ ግንኙነቶች ውስጥ ብዙ ነገሮች ይኖራሉ። እነዛን ነገሮች ለመፍታት ወይንም ደግሞ በቀላሉ ለማለፍ ይህ ነገር በጣም ወሳኝ ነው ብዬ አምናለሁ። እና የስራ ልብስ እና ሌላው ደግሞ ከስራ ልብስ ጋር ተያይዞ አንድ ላይ የመለያ ካርድ መታወቂያ በማንጠልጠያ ተደርጎ መንጠልጠሉና ፊት ለፊት ላይ የመታየቱ በጣም የተሻለ ነገር ነው ማለት ነው። ስለዚህ ያው ይሄን ነገር እንግዲህ በተለያዩ ድርጅቶች ውስጥ እናየዋለን እናገኛለን እንደዚህ ያለ አለባበስ ለብሰው እና ይሄ የመንጠልጠያ መታወቂያ መንጠልጠያ አድርገው እንመለከታለን እነዛ ድርጅቶች እንግዲህ በጣም ትክክለኛ የሆነ አካሄድ ነው ብዬ ነው። የማምነው ለምሳሌ ባንኮች ላይ ብንሄድ እንደዚህ እንዲያደርጉ ያው አሰራሩ ይፈቅዳል ማለት ነው። ወይንም ደግሞ እንደ ግዴታም ነው ያንን ነገር ማድረግ ያው ድርጅቱ ከእነዚህን ነገሮች ወይንም ደግሞ አላስፈላጊ የሆኑ መጭበርበሮችን አላስፈላጊ የሆኑ ስህተቶችን ለመቀነስ ሲል ይህንን መመሪያ ወይንም ደግሞ ይህንን ደንብ ተግባራዊ ያደርጋሉ ማለት ነው። ሙሉ በሙሉ በሚባል ሁኔታ ባንኮች ላይ የግልም የመንግስትም ባንኮች ይህንን ነገር ያደርጋሉ። ከዛ በተጨማሪ እንግዲህ አንዳንድ ትልልቅ የሆኑ መስሪያ ቤቶች ወይንም ደግሞ የአገልግሎት መስጫ ተቋም ላይ የሚሰሩ ሰራተኞችም እንግዲህ ያ ድርጅት ያንን ነገር ያስገድዳል ማለት ነው። እና በጣም አሪፍ እና የተሻለ ሂደት ነው ብዬ አምናለሁኝ

አዎንታዊ አስተያየት ተቀብሎ ታውቃለህ? ይላል አዎ በደንብ አዎንታዊ አስተያየቶችን ተቀብዬ አውቃለሁ አስተያየት እኔ አዎንታዊም ሆነ አሉታዊ አስተያየት እንደየአመጣጣቸው ወይንም ደግሞ አስተያየቶችን እቀበላለሁኝ ያ የተቀበልኩትን አስተያየት እንግዲህ ለመመርመር እና ለመገምገም እሞክራለሁኝ። ያው አስተያየቱ አሉታዊም ቢሆን አዎንታዊም ቢሆን ትክክለኛውን ነገር ለማጣራት እሞክራለሁ ማለት ነው። ምክንያቱም አንዳንድ ጊዜ ያው እኛ ትክክል ነን ብለን እናስባለን ያንን ነገር ደግሞ የሚያይልን ወይንም ደግሞ ለዛ ለተጠቃሚው አካል ደግሞ ይህ ነገር ትክክል ላይሆን ይችላል ማለት ነው ወይንም ደግሞ ተጠቃሚው ከእኛ ጋር ላይጣጣም ደንበኛ ከእኛ ጋር ደስ ያላለው ያልተመቸው ነገር ይኖራል ማለት ነው። ስለዚህ አስተያየት ደንበኛን የምንቀበል ከሆነ የምንቀበል ከሆነ ወይንም ደግሞ ሀሳቡን የማናፍነው ከሆነ ራሳችንን ለማስተካከል በጣም ጠቃሚና ዋናኛ መንገድ ነው ብዬ አስባለሁ አስተያየቶችን መቀበል ስለዚህ አንድ ደንበኛ አሉታዊም አስተያየት ሰጠ አዎንታዊም አስተያየት ሰጠ ሁለቱንም አስተያየቶች መቀበል አለብን ማለት ነው። ምክንያቱም አንደኛው አስተያየት ይደግፈናል ወይንም ደግሞ በዛው እንድንቀጥል ይረዳናል አንዱ አስተያየት ደግሞ ማሻሻል ያለብንን ነገር ወይንም ደግሞ ክፍተት ያለብንን ነገር በደንብ አጉልቶ ያሳየናል ማለት ነው እና ያንን ነገር ለማሻሻል ቀጣይ የሆነ ሌላ አቅጣጫ መሄድ ወይንም ደግሞ ሌላ እርምጃዎችን መራመድ አለብን ማለት ነው እና ይህ ነገር በጣም ጠቃሚና ከደንበኛ ጋር ተናቦ ወይንም ደግሞ ከደንበኛ ጋር ተነጋግሮ ለመስራት ወሳኝ የሆነ ነገር ነው ብዬ አምናለሁኝ ከዚህ ረገድ እንግዲህ ያው አስተያየቶችን ሁሉም ሰው ቢቀበል ብዬ እወስዳለሁ። ይሄ ነገር አንዳንድ ጊዜ በስራ ቦታ ብቻ አይደለም በግል ህይወታችን ወይንም ደግሞ በማህበራዊ ግንኙነታችን ውስጥም እንዲህ ያሉ ነገሮች ሊመጡ ይችላሉ ስለዚህ ሰዎች አንዳንዴ ያው አሉታዊም አዎንታዊም አስተያየቶች ሊሰጡን ይችላሉ እነዛን አስተያየቶች እንደ አስተያየትነታቸው መጀመሪያ ላይ መቀበል አለብን ምክንያቱም መጀመሪያ ላይ መንቀፍ የለብንም። እና ያንን ተቀብለን ነገሩን አስተያየቱን ለመገምገም መሞከር ነው። ያው ማሻሻል ያለብን አስተያየት ከሆነ የተነገረን አስተያየት ያን ነገር ከምን አንፃር ሰውየው እንዳለው እና ምን አይነት ስሜት ውስጥ ሆኖ እንደተናገረ ከዛም ደግሞ ያ የተናገረው ነገር ትክክል እኔ ጋር ጉድለት አለው ወይ ወይንም ደግሞ እኔ ጋር የተፈጠረ ክፍተት አለው ወይ የ ጥፋተኛ ነኝ ወይ ስህተተኛ ነኝ ወይ የሚለውን ነገር በደንብ ማየት አለብን ራሳችንን ገለልተኛ ወገን አድርገን ነው ይህን ነገር መገምገም ያለብን ከተለያዩ ስሜቶች ነፃ ሆነን ነገሩ ላይ ብቻ በማጤን ያንን ነገር ገምግመን እንግዲህ ትክክል ነው ብዬ ካመንኩበት ወይንም ደግሞ የተናገሩት ነገር ትክክል ነው ይሄን ነገር ማሻሻል አለብኝ ብዬ ካመንኩኝ ወይንም ይሄ የኔ ጉድለት ነው የኔ ድክመት ነው ብዬ ካመንኩኝ ያንን ነገር የማሻሽልበትን ነገር አስባለሁ ማለት ነው እና ያው ያሻሽልልኛል ወይንም ደግሞ ይቀይርልኛል ብዬ የማስበውን ነገር ተግባራዊ አደርጋለሁ ማለት ነው እና እሞክራለሁ በዛ መንገድ ማለት ነው ስለዚህ ይህ የአስተያየቶች የስራ ቦታ ላይ ብቻ ሳይሆን በማህበራዊ ኑሯችን ሊሆን ይችላል በግል ህይወታችን ሊሆን ይችላል እና የሚሰጠን እነዛንም ነገሮች እንግዲህ በጥሞና ማዳመጥና ነገሮችን በጥልቀት መመርመሩ በጣም አሪፍ እና የተሻለ መፍትሄ ነው ብዬ ነው የማምነው በራሴ እና ያው ብዛትም እንደዚህ ያሉ አስተያየቶች ሲመጡ አስተናግዳለሁ ሰዎችም እንዲህ እንደዚህ አስተያየቶችን በግልጽነት እንዲሰጡኝ እድሉን እሰጣለሁ ወይንም እድሉን አመቻቻለሁ። ግን ያ የሰጡኝ ከሆነ ስሜት ወይንም ደግሞ ከስሜታዊነት ከሆነ ወይንም ደግሞ ለራሳቸው ለግል ጥቅም ወይንም ብቻ የራሳቸውን የግል ጥቅም ለማስከበር ወይንም ደግሞ በሆነ ስሜት ውስጥ ሆነው ከሆነ ያንን ነገር በማጤን ውድቅ ላደርገውም እችላለሁ ያው ሙሉ በሙሉ እቀበላለሁ ወይንም ደግሞ እንትን እላለሁ ሳይሆን ንገሩን እገመግመዋለሁ አየዋለሁ በስፋት አጤነዋለሁ ማለት ነው። ስለዚህ የመፍትሄ ሀሳቦችን አስቀምጣለሁ አደርጋለሁ ምን ማለት ነው እና በዚህ መልኩ ነው አስተያየቶችን የምቀበለው ወይንም የማስተናግደው ማለት ነው።

እሺ በጀት ታስተዳድራለህ ይላል? ጥያቄው እንግዲህ እኔ በግሌ በጀት አላስተዳድርም። ማለት ያው የሚለቀቅ ለኔ ተብሎ የሚመጣ በጀቶች የሉም። ግን ያው በግል ህይወቴ ላይ ለምሳሌ የራሴን በጀት ላስተዳድር እችላለሁኝ እንደ በጀት ከተቆጠረ ያ ነገር ማለት ነው። እነዛን ነገር ላደርግ እችላለሁኝ። ምክንያቱም ያው በጀት ማለት በትልቅም ሆነ በትንሽ አንድ ለአንድ ነገር የሚወጣ ወይንም ደግሞ ለዛ ፍጆታነት የሚያገለግል ገንዘብ መጠን መተመን እና ለዛ ማስቀመጥ ማለት ነው። በጀት የምንለው ነገር ስለዚህ ያው በጀት። በጀት እንግዲህ በተለያዩ ክፍሎች ላይ ወይንም ደግሞ የተለያየ ቦታ ላይ በጀቶች ተለቀቀ ወይንም በጀት ይለቀቃል ሲባል እንሰማለን። ይህ ነገር እንግዲህ ምንድነው? ለምሳሌ በአንድ አመት ውስጥ የሚደረጉ ነገሮችን ተይዘው ወይንም ደግሞ እንደ ሀሳብ ምን ያህል ሊሆን ይችላል የሚባል ግምት ነው የሚሰጠው ማለት ነው። እዚህ በጀት ላይ እንግዲህ ያ ግምት ይያዛል። ግምቱ ከተያዘ በኋላ ምን ያህል ተፈጻሚ ይሆናል? ተብሎ በብር ይተመናል ማለት ነው። ያ የተተመነው በጀት እንግዲህ ለዛ ክፍል ሀላፊ ወይንም በዛ ክፍል ስም ይለቀቃል ማለት ነው። ስለዚህ ያ ክፍሉ ወይንም ደግሞ ያ መደብ ለሚሰራው ስራ ያ የተበጀተለት በጀት ነው ማለት ነው። በጀቱ ደግሞ ለአንድ አመት ነው። የሚበጀተው ስለዚህ ያ ለአንድ አመት የተበጀተው በጀት እንግዲህ በየሩብ አመቱ ወይንም ደግሞ በየአራት ወሩ በየሶስት ወሩ ነው የሚሆነው። ግምገማ ይካሄዳል። ያ ግምገማ እንግዲህ ከበጀቱ ላይ ምን ያህል ተጠቅሟል ምን ያህልስ ተፈጻሚነት በትክክል በጀቱን ተፈጻሚነት ላይ አውሏል የሚለውን ነገር በስብሰባ በየ እንግዲህ የሩብ አመት ስብሰባ እየተባለ ስብሰባ ይካሄዳል ማለት ነው። እዛ ስብሰባ ላይ እንግዲህ ይገመገማል ማለት ነው። ያው እንደዚህ የሚደረገው ለምንድነው? የተለቀቀላቸው ክፍሎች ወይንም የስራ መደቦች በትክክል ስራቸውን እንዲሰሩና በትክክለኛው መንገድ በጀታቸውን ለታለመለት አላማ እንዲያውሉ ነው። የተለቀቀውን በጀት እና ምን ያህል በጀት ተጠቅመዋል የሚለውን ነገር በዛው እንደ ግምታዊ ይሰላል ይሰጣል ማለት ነው። ከዛ በተጨማሪ እንግዲህ ያው አቅጣጫም ለማስተካከል ይረዳል። በየሩብ አመቱ ስብሰባ መደረጉ ስለዚህ ይሄ በጀትን በተመለከተ እና የበጀት አፈጻጸምን በተመለከተ ግምገማ በአመት ውስጥ አራት ጊዜ ይኖራል ማለት ነው። ይሄ እንግዲህ ያው መጀመሪያ በሶስተኛው ወር ላይ ይታያል ስለዚህ የተጀመሩ ነገሮችን ያጣራሉ ማለት ነው። ለዛ ለጀመሯቸው ነገሮች ምን ያህል ፍጆታ እንዳዋሉ ምን ያህልስ እጅ ሄደዋል ወይንም ምን ያህል ስራ ሰርተዋል እንደተጠበቀው በተፈለገው ጊዜና በተተመነው የገንዘብ መጠን እየሄደ ነው። ወይ? የሚለውን ነገር ባለሙያዎች ይመረምራሉ ይገመግማሉ እዚህ ስብሰባ ላይ ያው ጠቅላላ የስራ ሂደቶችም ይቀርባሉ ማለት ነው። በእነዛ ባቀረቧቸው የስራ ሂደቶች መሰረት እንግዲህ ከላይ ያሉ ባለሙያዎች ወይንም ደግሞ ገለልተኛ አካል ይሄን ነገር ሊመረምርና ሊገመግም ይችላል ማለት ነው። እንግዲህ ያው በትክክል እየተሰራ እንደሆነም ከሆነ አስተያየት ይሰጣል ማለት ነው። በዛው ላይ እንዲቀጥል ክፍሉ። ካልሆነ ደግሞ አንዳንድ ጊዜ ትንሽ ከፍ ያለ በጀት ተጠቅሞ እና የሰራው ስራ አነስተኛ ከሆነ ይህን ነገር ማሻሻል እንዳለባቸው እና ቀጣዩ ስድስት ወር ላይ ትክክለኛ የሆነ ስራን እንዲሰሩ እና ይሄ ተመጣጣኝ የሆነ ስራን እንዲሰሩ ይነገራቸዋል እና የተጠቀሙት በጀት ከፍተኛ እንደሆነ ከሰሩት ስራ አንፃር ሲታይ ትክክል እንዳልሆነ ይነገራቸዋል ማለት ነው። ስለዚህ ያ ክፍል ያንን ነገር ለማስተካከል ይሞክራል ወይንም ደግሞ አስተካክሎ እዛ ግማሽ አመት ወይንም ደግሞ ቀጣይ የበጀት ግምገማ ስድስት ወር ላይ ሲገናኙ ማቅረብ አለበት ማለት ነው። በተሻሻለ ሁኔታ እንግዲህ በዚህ መሰረት አመቱን ሙሉ እየተገመገመና የስራ ሂደቶች እየቀረቡ ይሄዳሉ ማለት ነው። አጠቃላይ የመጨረሻ ላይ ነው የመጨረሻ ደግሞ አመታዊ ግምገማ ይሰጥበታል የበጀት አስተዳደር እንዴት እንደሆነ ክፍሉ እንደ ክፍል ስለተለቀቀለት በጀት እና ስለ አፈጻጸሙ ስለ አጠቃቀሙ አጠቃላይ ሁኔታዎች ይገመግማሉ ወይንም ይታያሉ ማለት ነው። እና በዛ መሰረት በጀቶችን

እሺ ከደንበኞች ጋር ትገናኛለህ ወይ? ይላል እንግዲህ ከደንበኞች ጋር በተለያየ የስራ ጉዳይ ልገናኝ እችላለሁ እና በዛ የስራ ጉዳይ ላይ ቀጥታ የሆነ ንግግር ልናደርግ እንችላለን ስለዚህ በተለያየ ምክንያት ከደንበኞች ጋር ልንገናኝ እንችላለን ማለት ነው። አሁኑ የሚሆነው መልሴ ምክንያቱም አንዳንዴ ስለ ስራው ወይንም ደግሞ ስለ አገልግሎታችን ጠለቅ ያለ ማብራሪያ የሚፈልጉ ሰዎች ይኖራሉ ወይንም ደንበኞች ይኖራሉ እንግዲህ ስለዛ አገልግሎት ጠለቅ ያለ ማብራሪያ ወይንም ደግሞ እንዴት መጠቀም እንዳለባቸው ያንን አገልግሎት በዛ አገልግሎት በመጠቀማቸው ምን አይነት ጥቅም እንደሚያገኙ ምን እንደሚያተርፉ ያው በጥልቀት አወራቸዋለሁ ማለት ነው። ሁለተኛ ነገር እነሱ ምን አይነት አገልግሎት እንደሚፈልጉና እኛ ጋር ያሉት አገልግሎት ምን ምን እንደሆኑ ከዛ ውስጥ እንግዲህ የኛን አገልግሎቶች ዝርዝር እያንዳንዱን ነገር በሂደት አስረዳቸዋለሁ ማለት ነው። ያንን ከተረዱ በኋላ እንግዲህ እነሱ የሚመቻቸውን እና ከእነሱ ጋር የሚሄድ ወይንም ደግሞ የሚፈልጉትን አይነት አገልግሎት ካለ አስመርጣቸዋለሁ ማለት ነው። እና በዛ ያንን አገልግሎት በመምረጣቸው ምን አይነት ትርፍ እንደሚያገኙ ምን አይነት ለውጥ እንደሚያመጣላቸውም አያይዤ የምነግራቸው ነገር ይሆናል ማለት ነው። እንግዲህ አጠቃላይ ያው በአጠቃላይ እንገናኛለን ያው በስራ ጉዳይ ላይ ስለምንገናኝ እንገናኛለን አዎ።

እሺ ጥያቄው ምን ይላል ምን አይነት ጥቅማ ጥቅሞች አሉ? ይላል እንግዲህ የተለያዩ ጥቅማ ጥቅሞች ይኖራሉ። ስራ ላይ በምሰራበት ሰዓት ወይንም ደግሞ በስራ ቦታ ላይ እነዚህ ጥቅማ ጥቅሞች ምንድነው የሚሆኑት? አንዳንዴ በጣም ከፍተኛ የሆነ ስራ ሲኖር ወይንም ደግሞ አንዳንድ ጊዜ ያው እቃዎች ሲወርዱ ሊሆን ይችላል። እነዚህ እቃዎች ሲወርዱ እንግዲህ ያው ሰራተኞች ወደኋላ ቀርተን እነዛን ነገሮች መቆጣጠርና መመዝገብ አለብን። ያንን ነገር ለማድረግ ደግሞ ያው ከስራ ሰዓትም ውጪ ሊሆን ይችላል። ስለዚ እነዛ ከስራ ሰዓት ውጪ የምንሰራቸው ማንኛውንም ሚሆኑ ስራዎች እንግዴ እንደ ጥቅማ ጥቅም ነው የሚያዙት። ወይንም ደሞ ከደሞዛችን ሌላ ሰዓቱ ታስቦ ለደሞዛችን ተካፍሎ ምን ያህል እንደሚመጣ ይታሰብና ያ ሁለት እጥፍ ሊሆን ይችላል አንድ ነጥብ አምስት እጥፍ ሊሆን ይችላል። ተባዝቶ ከደሞዝ ጋር አንድ ላይ ይገባል ማለት ነው። ይህ ነገር እንግዴ ከደሞዝ ውጪ የሆነ ነገር ስለሆነ ያው ጥቅማ ጥቅም ነው የሚባለው ማለት ነው። ከዛ በተጨማሪ እንግዲ የተለያዩ የእረፍት ቀን ላይ ስራ በሚበዛበት ሰዓት ወይንም ደሞ አስቸኳይ ስራ ማለቅ ያለበት ቶሎ መጠናቀቅ ያለበት ስራ። ስለዚህ እነዛ ከስራ ሰዓት ውጪ የምንሰራቸው ማንኛውንም የሚሆኑ ስራዎች እንግዲህ እንደ ጥቅማ ጥቅም ነው የሚያዙት ወይንም ደግሞ ከደሞዛችን ሌላ ሰዓቱ ታስቦ ለደሞዛችን ተካፍሎ ምን ያህል እንደሚመጣ ይታሰብና የክፍያ የሚፈጸመው ስለዚህ እንደዛ አይነት ነገር ስላለ እነዚህ እንግዲህ ያው ከጥቅማ ጥቅም ጋር የተያዘ ነው ነገር ነው የሚባለው። እና ያው እነዚህ ያው ጥቅማ ጥቅም የምንላቸው ነገሮች። እነዚህን እንግዲህ ይመስላሉ ወይንም ደግሞ በዚህ አይነት መንገድ ያው ተጨማሪ ተጨማሪ ነገር ነው ማለት ነው። ይህ ነገር ተጨማሪ ከስራ ወይንም ደሞ ከወር ደሞዜ በተጨማሪ የሚመጣ ገቢ ስለሆነ ያው እኔም ተጨማሪ ሰዓት ሰርቼም ቢሆንም ያው በተጨማሪነት የሚከፍለኝ ስለሆነ እነዚን ያው ጥቅማ ጥቅም ብለን መያዝ እንችላለን ማለት ነው። ያው ከዛ በተጨማሪ እንግዴ ሌላ የሚኖር ጥቅማ ጥቅም ይኖራል ብዬ አላስብም እነዚ ናቸው ያሉት ነገሮች ማለት ነው። እንግዲ ያው በአጠቃላይ ይህን ይመስላል ጥቅማ ጥቅምን በተመለከተ ይሄን ይመስላል።

እሺ ጥያቄው ምን ይላል ማሸለፍ ትችላለህ ወይ? እላለህ ይላል። አዎ። እችላለሁኝ እንግዲህ ያው ማሸለፍ ብዙ የሚከብድ ነገር አይደለም። ስለዚህም እኔ በቀላሉ የማደርገው ወይንም ደግሞ የማሸልፈው ነገር ነው ማለት ነው። ስለዚህ የሌሎች ሰዎችም ይሄን ነገር አይከብዳቸውም ብዬ አስባለሁኝ። እና በጣም ብዙ ሰዎች እንግዲህ ማሸለፍ በጣም እንደሚችሉ ይገባኛል። ያው እንደዛም ሲችሉ እመለከታለሁ ማለት ነው።

እሺ ስለ ቅርብ ጓደኛህ ንገረኝ ይላል ጥያቄው እንግዲህ። የተለያዩ ጓደኞች አሉኝ ማለት ያው በስራ ቦታ ላይ እንግዲህ በጣም የምቀራረባቸውና። የቅርብ ጓደኞች የምላቸው ሁለት ሴቶች አሉ እንግዲህ በጣም ነው የምንቀራረበው ያው የስራ መደባችንም ተመሳሳይ ደረጃ ላይ ነው ያለነው። ስለዚህ ከእነሱ ጋር የተለያዩ ነገሮችን እናደርጋለን። ባህሪያቸውም በጣም ነው የሚመቸኝ ማለት እኔ የሚመቸኝ አይነት ባህሪ አላቸው። ለዛም ነው እንግዲህ ልቀርባቸውና ጓደኛ ላደርጋቸው የቻልኩት ማለት ነው። ስለዚህ አንዷ ጓደኛዬ ክርስቲያን ነች ወይንም ኦርቶዶክስ እምነት ተከታይ ነች። ተመሳሳይ ሃይማኖት ነው የምናስኬደው ማለት ነው የምንከተለው። አንደኛዋ ደግሞ ሙስሊም ነች ወይንም ደግሞ የእስልምና እምነት ተከታይ ነች ማለት ነው። እና እነዚህ ሁለት ጓደኞቼ ያው በብዙ ነገር እንረዳዳለን የሚቸግረንን ነገር ተጋግዘን ነገሮችን እናስኬዳለን ማለት ነው። ያው በአጠቃላይ አብረን ብዙ ነገሮችን እናደርጋለን ይሄ ነው ያለው።

እሺ ምን ይላል ጥያቄው? ውሃ ማምጣት ታውቃለህ ይላል አዎ ውሃ ማምጣት አቃለሁ እንግዲህ አሁን ላይ ያው ብዙ ከርቀት ቦታ ላይ ውሃ አላመጣም። ግቢ ውስጥ የራሱ የሆነ ባንቧ ወይንም ደግሞ የውሃ መውረጃ ስላለ ከዛ ላይ በተለያየ ነገር ቀድቼ አመጣለሁ ማለት ነው። ያንን የማመጣበት ነገር አንደኛ ጄሪካን ሊሆን ይችላል። ያው ጄርካኑ በ ባለ ሃያ ሊትር ጄርካን ይሆናል እና በዛ እቀዳና ሞልቼ ወደ ቤቴ ይዤ እመጣለሁ ማለት ነው። ከዛን ሌላ ደግሞ ለመጠጥነት የሚያገለግል ውሃ ደግሞ በሌላ በተለየ እቃ እቀዳለሁ ማለት ነው። ምናልባት ያው አምስት ሊተር ላስቲክ የዘይት እቃ ሊሆን ይችላል። ያንን የዘይት እቃ እንግዲህ በደንብ ታጥቦ ለመጠጥ ውሃ መቅጃነት እጠቀምበታለሁ ማለት ነው። በዛ መሰረት እንግዲህ ውሃዎችን አመጣለሁ ውሃ አመጣለሁ ማለት ነው። ይህ ግን ረጅም ርቀት ወይንም ደግሞ ከሩቅ ቦታ አይደለም እዛው ከግቢ ውስጥ ወደ ቤት ነው የማመጣው ማለት ነው። እንግዲህ ይህንን ውሃ የማመጣው በቀን አንድ ጀሪካን ላመጣ እችላለሁ። የተለየ ነገር ካልሰራሁና ወይንም ደግሞ ውጪ የምውል ስራ ቦታ የምውል ቀን አንድ ጀሪካን ባመጣ ነው። ከዛ ባለፈ ግን ለምሳሌ እሁድ ቀን ወይንም ደግሞ ልብስ የማጥብ ቀን ከሆነ እንግዲህ በዛ ያለ ጀሪካን ወይንም ደግሞ ደጋግሜ ውሃ ላመጣ እችላለሁ ማለት ነው። ያው ያ የሚሆነው ለምንድነው? ያው ልብስ ለማጠብ በዛ ያለ መጠን ያለው ውሃ ስለሚያስፈልገኝ ማለት ነው። እንግዲህ ከዛ በተጨማሪ ያው ከውሃ ጋር ተያይዞ አንዳንድ ጊዜ የሚጠፋበት ሁኔታ አለ። ያው ለዛም ሲባል የሚጠፋ ቀን የሚታወቅ ቀን ከሆነ በዛ ሊጠፋ ሲል እንደ ነገ የሚጠፋ ከሆነ ማታ ላይ እንግዲህ በዛ ያሉ ጀሪካኖችን ውሃ እቀዳለሁ ማለት ነው። ከዛም በኋላ ያንን የማደርገው ለምንድነው እንዳልቸገር ነው። ውሃ በጠፋ ሰዓት ከእጄ ላይ ውሃ እንዳላጣ ስለዚህ ያው ቤት ውስጥ ደግሞ ውሃ ከሌለ በጣም ከባድ ነው የሚሆነው። ብዙ ነገራችን ያው እንግዲህ ከውሃ ጋር የተገናኘ ነገር ነው። ያንን ያልኩበት ለምሳሌ ወጥ ለመስራት ውሃ እንጠቀማለን። ምግብ እንጀራም ለማብሰል ውሃ እንጠቀማለን ለማዘጋጀት። ሌላው ከዛ ባለፈ እንግዲህ ቤታችንን ለማጽዳት እቃ ለማጠብ ልብሳችንን ለማጠብ ገላችንን ፊታችንን ለመታጠብ እግራችንን ለመታጠብ ያው ውሃ በጣም ብዙ ጠቀሜታ አለው። ከ እንደገና ያው ለዋናው ደግሞ ለመጠጥነትም በጣም አስፈላጊ የሆነ ነገር ነው። ስለዚህ ውሃ ከሰው ልጆች ህይወት ጋር በጣም ቁርኝት ያለው ነገር እና በጣም አስፈላጊ የሆነው ነገር ነው ልክ እንደ ምግብ ውሃም አስፈላጊ የሆነው ነገር ነው እንዲሁም አንዳንድ ሰዎች ወይንም ደግሞ የጤና ባለሙያዎች ሲናገሩ ምግብን ለረጅም ቀን ላንበላ እንችላለን ውሃን ግን ሳንጠጣ መቆየት አንችልም ይባላል ማለት ነው። እና ይህ ማለት ምንድነው? ሰውነታችን ምን ያህል ውሃን እንደሚያስፈልገው እና በጣም ለሰውነታችን ጠቃሚ እንደሆነ ነው የሚነግረን ማለት ነው። ስለዚህ ያው ይሄ ውሃ ከማምጣት ጋር በተያያዘ ያው በፊት ላይ ውሃ የምቀዳው ከጀሪካ ነበረ። ቢርካ ማለት እንግዲህ አንድ ቦታ ላይ የውሃ ባንቧ አለ እዛ ቦታ ላይ እንግዲህ የዛ ሰፈር ሰው በሙሉ እየሄደ ከዛ ተሰልፈን ወይንም ደግሞ በጣም ረጅም ሰልፍ ሊሆን ይችላል ወረፋ ይኖራል ማለት ነው። እና እዛ ላይ ተሰልፈን ውሃ የምንቀዳበት ሁኔታ አለ። ከዛ የማስታውሰው ነገር ምንድነው? በቃ ተሰልፈን በጣም ረጅም ሰዓት እዛ እቆያለሁ ማለት ነው። ያ ማለት አንደኛ ያው ባንቧው በደንብ አይወርድም ብዙ ሀይል አይኖረውም። ሌላው ስለዚህ ሀይል ስለማይኖረው ጀሪካን ቶሎ አይሞላም ማለት ነው። ሌላው ነገር ደግሞ የሰፈሩ ሰው በሙሉ አመቱ ጄሪካኑን ስለሚያሰልፍ በጣም ብዙ ሰው ነው የሚሆነው ስለዚህ በጣም በጠዋት መሄድ ይጠበቅብኝ ነበር ማለት ነው። እና በዛ መልኩ ነበር የዛ ሰዓት ላይ የምጠቀመው ያው አሁን ላይ ያ ነገር ቀርቶ በየቤታችን ባንቧ የውሃ ባንቧ አለ። በዛ አማካኝነት ነው። የማመጣው ውሃ የማመጣው ማለት ነው። ስለዚህ ይህ ያው ከበፊቱ የተሻለ ነገር አለው። እና የተሻሻለ ነገር አለው ስለዚህ በሂደት ደግሞ ለምሳሌ በፈረቃ የሚጠፋበት ሁኔታ አለ አሁን ላይ እና ያ ነገር ደግሞ እንግዲህ በሂደት ኑሯችን ገበያችን እየተሻሻለ ሀገሪቷ ከፍ እያለች ስትሄድ ያ ነገር ይሻሻላል። ብዬ እገምታለሁ ብዙ የውሃ መስመሮች ይዘረጋሉ ብዬ እገምታለሁ ማለት ነው። እና ውሃ ላይ ይሄ ነው ያለኝ አመለካከት

እሺ የተበላሸ ነገር ማስተካከል ትችላለህ ይላል ጥያቄው አዎ በደንብ ነው የምችለው። የተበላሹ ነገሮችን በጣም ማስተካከል ያስደስተኛል። ወይንም ደግሞ ነገሮች ተበላሽተው ሲያዩ ብዙ ምቾት አይሰጠኝም። ያንን ነገር እንደዛው ከመቀጠል ይልቅ ለማስተካከል እጥራለሁኝ። እና ለማስተካከል እሞክራለሁ ብዙ ጊዜም ደግሞ የተበላሹ ነገሮችን አስተካክላለሁና ይይሳካልኛል። በዚህ በማስተካከል ደረጃ እና ነገሮች እንግዲህ በተለያየ ሁኔታ ወይንም ደግሞ በተለያየ ምክንያት ሊበላሹ ይችላሉ። ለምሳሌ ያህል እዛ ጋር የሚሰራው ሰው ከእውቀት ማነስ ነገሮችን ሊያበላሽ ይችላል። ወይንም ደግሞ ከአመራር ማነስ ያ ነገር ሊበላሽ ይችላል። ሌላው ነገር እንግዲህ ነገሮች የሚበላሹበት ሁኔታ ከብዙ ለምሳሌ ከሰው ሀይል እጥረት ነገሮች ሊበላሹ ይችላሉ። እነዛ ነገሮች የሰው ሀይል የሚያስፈልጋቸው ከሆነ። ሌላው ነገር ደግሞ ከአቅርቦት እጥረትም ነገሮች ሊበላሹ ይችላሉ። ያ ማለት የአቅርቦት እጥረት ሲኖር በበቂ ሁኔታ የሚፈለገውን ያህል ውጤት ማምጣት አይቻልም። ያን ያ ነገር ደግሞ ካልመጣ ያለውን ደንበኛ ማስደሰት ወይንም ደግሞ ሙሉ ለሙሉ ማርካት ወይንም ተደራሽነት ላይኖር ይችላል። ስለዚህ በመሃል ላይ የተወሰነ ክፍተቶች ይፈጠራሉ ማለት ነው። እና እነዛ ነገሮችን እንግዲህ ለማስተካከል በጣም ጥረት አደርጋለሁኝ። ለምሳሌ ያው ነገሮች የተበላሹ ነገር ከሆኑ እነዛ ነገሮች ከምን አንፃር እንደተበላሹ ነው መጀመሪያ ማየት የምፈልገው። ነገሩን በጥልቀትና ውስጥ ላይ ገብቼ መመርመር በጣም ያስደስተኛል። የመጀመሪያ ስራዬ እንግዲህ ብልሽቱ የቱ ጋር እንደሆነ ነው። ማወቅ የምፈልገው በደንብ ብልሽቱ የቱ ጋር እንደሆነ አጤናለሁኝ። ያንን ነገር ካወቅኩ በኋላ እንግዲህ የቱ ጋር እንደተበላሸ የቱ ጋር ክፍተት እንዳለ። ካወቅኩ በኋላ ያ ነገር ለምን እንደዚህ ሊሆን እንደቻለ ነው የማጣራው። ምክንያቱም መንስኤው የዚህ ብልሽት መንስኤ ምንድነው? የሚለውን ነገር አጣራለሁ። ይህንን ማወቅ የሚጠቅመኝ ለምንድነው? መፍትሄውን ለመፈለግ በጣም ቀላል እና ግልጽ ይሆናል ማለት ነው። ምክንያቱም መንስኤውን ካወቅን መፍትሄውን ለመፈለግ ሃምሳ እጅ ሄድን ማለት ነው። ስለዚህ ግማሽ ያህሉን መፍትሄ ሰጠን ማለት ነው። ያ ማለት ስለዚህ ያንን መንስኤ ካወቅኩ በኋላ መፍትሄ የምለውን ሀሳቦች ወይንም ደግሞ ነገሮች እንትን በደንብ አንሰላስላለሁ ወይንም ደግሞ አስባለሁኝ። ያሰብኳቸውን ነገሮች እንግዲህ ወደ ተግባር አውላቸዋለሁ ማለት ነው። እንግዲህ ወደ ተግባር ሳረግ ሳውል ከትልቁ ነገር ላልጀምር እችላለሁኝ። መጀመሪያ በጣም ከትንሹ ነገር ልጀምር እችላለሁ ማለት ነው። እነዛን ትናንሽ ወይንም ደግሞ ጥቃቅን የምንላቸውን ነገሮች። በትክክል አቅጣጫ ካስያዝኩ በኋላ ትልቁን ነገር ለማስተካከል እሞክራለሁ ማለት ነው። እና ይህ ደግሞ ያው ስራዬን በጣም እንዲቀል ያደርገዋል ማለት ነው። ስለዚህ ሰዎች አንዳንድ ጊዜ ያው ጥቃቅን ነገሮችን ንቀው ይተዋቸዋል እና ትልቁ ነገር ላይ ብቻ ይታገላሉ እና ያንንም ነገር ሳያስተካክሉት ይቀራሉ ማለት ነው። ስለዚህ ከትንሹና ማድረግ ከሚችሉት ነገር ቢጀምሩ በጣም የተሻለ ይሆናል። ምክንያቱም ትንንሹን ነገር መቆጣጠርና ማስተካከል ሲችሉ ቀጣይ እርምጃቸው እንግዲህ ወደ ትልቁ ነገር ይሆናል ማለት ነው። በደንብ ጉልበታቸውን አሰባስበው እንግዲህ ያንን ነገር ማስተካከል ይችላሉ ብዬ አምናለሁኝ እና በዛ መልኩ ነው የማስተካክለው። አንድ ጊዜ ምንድነው? የስራ መደቤን ቀየርኩና ያው መስሪያ ቤቱ እዛው ሆኖ ግን የስራ መደብ ቀየርኩኝ እና እኔ የቀየርኩበት የስራ መደብ ላይ ትንሽ አሰራሩ በጣም የተዘበራረቀ ነገር ነው። ይህንን ስል እንግዲህ ያለው የ የ መስመር ስራ አለ ሌላ ደግሞ የወረቀት ስራ አለ። ሁለቱን ስራ አንድ ላይ ማስኬድ ነው ስራው እንግዲህ ግን እዛ ጋር ሲታይ የወረቀቱ ስራ ሌላ ነው የመስመሩን ስራ ደግሞ ሌላ ነገር ነው ያለው እና በጣም የተበላሸ አሰራር ነበረ። እና ያንን ነገር እንግዲህ ከኋላ የቀሩ ብዙ መረጃዎች ነበሩ። መስመር ላይ መግባት ያለባቸው እነዛ ነገሮች ሳይገቡ ቀርተዋል እኩልህ አልሄደም ማለት ነው። ያንን ነገር እንግዲህ ቀስ በቀስ ለማስተካከል ችያለሁ። መጀመሪያ አሁን ላይ ያለሁበትን ስራ የዛሬውን አንስቶ ለማስተካከል ሞከርኩ በትክክል ለማስኬድ ከዛም በኋላ ወደኋላ የቀሩትን ፋይሎች ወይም መረጃዎች አንድ ላይ ሰብስቤ ቀስ እያልኩኝ በቀን ብዛት ለማስገባትም ሞከርኩኝ ያው በስተመጨረሻ ላይ እንግዲህ ነገሩ ሙሉ በሙሉ ተስተካክሎ እኩል መሄድ ጀመረ ማለት ነው። ያ ነገር ለኔ በጣም ትልቅ ስኬት ነው ማለት ነው

እሺ ይቅርታ መጠየቅ ቀላል ነው ይላል ርዕሱ እንደ ጥያቄ ነው የቀረበው ይህ ነገር። እንግዲህ ይቅርታ መጠየቅ ቀላል አይደለም ግን ቀላል ባይሆንም ማድረግ ያለብን ተግባር ነው ብዬ አምናለሁ። ይህ ነገር እንግዲህ ስናደርግ ሰዎች ብዙዎቻችን ይቅርታ ስንጠይቅ የተሸነፍን ይመስለናል ወይንም ደግሞ የበታችነት ስሜት የተሰማን ነው የሚመስለን እና ያንንም ነገር እንግዲህ ቶሎ አናደርገውም ወይንም ደግሞ ቶሎ ይቅርታን አንጠይቅም ማለት ነው። ይህ ነገር ግን በጣም የሚጎዳንና የተሳሳተ አመለካከት ነው ብዬ አምናለሁ። ምክንያቱም ሰዎችን ይቅርታ መጠየቅ በመጀመሪያ ያው ተጠቃሚ የምንሆነው እኛ ነን። ስለዚህ ሁሉም ሰው እንደዛ ቢያደርግ ብዬ አምናለሁ። ምክንያቱም አንድ ሰው ጋር ስንጣላ ወይንም ደግሞ ስናቂም ስናኮርፍ ያንን ሰው በጭንቅላታችን ውስጥ ይዘን ሁሌ እናስበዋለን ማለት ነው። ስለዚህ በጭንቅላታችን ውስጥ ወይንም ደግሞ በእኛ ማንነት ውስጥ የሆነ ቦታ ሰጥተነዋል ማለት ነው። ይህ ነገር ደግሞ ተገቢ አይደለም ብዬ አምናለሁ። ምክንያቱም የሆነ ቦታ ሰጥተነዋል ሁሌ ስለእሱ ነገር እናስባለን ሁልጊዜም እንግዲህ ስለእሱ ስናስብ ወይንም ስለተቀያየምናቸው ሰዎች ስናስብ ምንድነው በውስጣችን የሚሞላው ኔጌቲቭ? ሀይል ወይንም ደግሞ ይሄ ደካማ ሀይል ነው የሚሞላ ማለት ነው። ያ ደግሞ እኛ ላይ የሚያመጣው ተጽዕኖ ይኖራል ማለት ነው። ስለዚህ ይህ ነገር አቅማችንን ያሳንሰዋል ማለት ነው። ወይንም ደግሞ ጥሩ ስሜት እንዳይሰማን ደስተኛ እንዳንሆን ወይንም ደግሞ እንድንከፋም ሊያደርግ ይችላል አንዳንዴ ሊከፋንም ይችላል። ስለዚህ ያው ከተቀያየምን ወይንም ደግሞ ካስከፋን ሰው ጋር ተነጋግረን መፍትሄ ወይንም ደግሞ ተነጋግረን ችግሮቻችንን መፍታት ብንችል በጣም የተሻለ ሀሳብ ነው። በመጀመሪያ ግን ተነጋግረን ለምሳሌ ያንን ነገር መፍታት ወይንም ደግሞ ወደ እርቅ ማምጣት የማንችል አይነት ነገር ከሆነ እና ጥፋተኛው አካል ደግሞ ያኛው ሊሆን ይችላል አንዳንድ ጊዜ የዛን ሰዓት ላይ ነው የሚጎዳን ማለት ነው። ምክንያቱም ያኛው ድርቅ ይላል ጥፋተኛ ነው ግን ይደርቃል በቃ ትክክል ነኝ ብሎ ያስባል እኛ ደግሞ እሱ ነው ጥፋተኛ ስለዚህ ይቅርታ መጠየቅ አለበት ብለን እናምናለን ማለት ነው። በዚህ መሃል እንግዲህ ያው ተጎጂ እንሆናለን ወይንም ደግሞ እንደዛው ሳንታረቅ እንቆያለን ማለት ነው። እና በዚህ ሰዓት ምንድነው? መደረግ ያለበት እንግዲህ የማያምኑን ከሆነ አንዳንድ ጊዜ ሰላም ለማውረድ ሲባል ጥፋታችንም ሆኖ ይቅርታ መጠየቅ ተገቢ ነው ብዬ አምናለሁኝ ምክንያቱም ይሄ በቃ ባለመግባባት ውስጥ መግባባት የሚባል ነገር አለ። ስለዚህ ያንን ርዕስ ወይንም ደግሞ ያንን የተጣላንበትን ጉዳይ እንዳለ መተው ያንን በዛ ጉዳይ ድጋሚ ላለመከራከር ወይንም ደግሞ ላለመጣላት መወሰን እና ሰውየውን ይቅርታ መጠየቅ ተገቢ ነው። ብዬ አምናለሁ ማለት ነው ይህ የሚሆነው እንግዲህ ለራስ ለውስጥ ሰላም ሲባል እና ለራስ ጤንነት ሲባል ነው። ስለዚህ ሰዎች እንደዛ ቢያደርጉ በጣም የተሻለ ነገር ነው ብዬ አስባለሁ ግን ብዙ ሰዎች ነገሮችን ምናልባት በዚህ ጎን ወይንም ደግሞ በዚህ መልኩ ላያዩት ይችላሉ ማለት ነው። ይህ እንግዲህ እንደ ሰውየው ማንነትና እንደ ሰውየው የአስተሳሰብ ደረጃ ወይንም ደግሞ እንደ አመለካከት ነው ማለት ነው። ያው ብዙ ጊዜ ምን ይባላል? በተለምዶ አመለካከት ይሄ እንደ ልማዱም ይሄ ልማድም አንድ ላይ ይካተታል። ከዚህ ጋር አንዳንድ ጊዜ ትልቁ የማሸነፊያ ወይንም ደግሞ የስኬት ምንጭ ልማድህን መተው ወይንም ደግሞ ልማድህን መቀየር ነው ይባላል። ይህ ማለት ምንድነው? ከዚህ በፊት ይህን ነገር ማድረግ የማንወድ ወይንም ደግሞ ይህን ነገር ስናደርግ የሚረብሽን አይነት ነገር ከሆነ ቀስ በቀስ መለማመድ እና ሰዎችን ይቅርታ መጠየቅ ማስለመድም ራሳችንንም ማለማመድ በዛ ውስጥ ማለፍ ተገቢና ወሳኝ የሆነ ነገር ነው። ብዬ አምናለሁ። በተለይ ከማህበራዊ ግንኙነቶቻችን ጋር በተነሳ እንግዲህ ያው ሰዎች አብረን ስንኖር እንደዚህ ግጭቶች ወይንም ደግሞ መቀያየም መኮራረፎች ይፈጠራሉ። እነዛን ነገሮች እንግዲህ ሰላማዊ በሆነ መንገድ መፍታት የተሻለ ነው ብዬ አምናለሁኝ ማለት ነው። እና ያው ሰዎች ይሄንን ነገር የግል ስሜታቸውን ትተው ያው ከሰዎች ጋር ሰላም ቢያወርዱ ይቅርታን በመጠየቅ የተሻለ ነገር ነው። እላለሁኝ ማለት ነው።

እሺ አቧራ ችግር ይፈጥርብሃል ይላል? ጥያቄው እንግዲህ ይህ አቧራ በተወሰነ መጠን ነው ያው ችግር የሚፈጥርብኝ ብዙ የዛን ያህል የምቸገርበት ነገር አይደለም። አቧራ ግን አንዳንድ ጊዜ ያው ያ አልሆነ ቦታ ላይ አቧራ ሲነካኝ ወይንም ደግሞ የቆሸሸ አፈር ወይንም እንደዚህ ያሉ ነገሮች የሚሻክር ነገር ሲነካኝ የተወሰነ ሰውነቴ ላይ ሊያሳክከኝና ሽፍ ሊል ይችላል። እና ያው እኔም አቧራ በሚነካብኝ ሰዓት ወይንም ደግሞ አቧራ ሲሆን ለምሳሌ ልብሴ በጣም አቧራ ከሆነ ያንን ልብስ ለመቀየር እሞክራለሁና ደግሜ አልለብሰውም ያው እንዲታጠብ ወይንም አጥበዋለሁ ማለት ነው። ከዛ በተጨማሪ እንግዲህ ያው ሰውነቴ ላይ በተለያየ ምክንያት አቧራ ከነካኝ ቶሎ ለመታጠብ እሞክራለሁኝ ያው ሳሙና ወይንም ደግሞ ውሃ የሌለበት አካባቢ ላይ ወይንም ደግሞ ለመታጠብ ምቹ ያልሆንኩበት ቦታ ላይ ከሆንኩ ደግሞ እጄ ላይ አድርጌ ወይንም ደግሞ በፉጣ ትንሽዬ ውሃ አስነክቼ እዛ ቦታ ላይ ለመጠራረግ እሞክራለሁ ማለት ነው። እንግዲህ አቧራ አቧራን ስናስብ ያው በተለያየ አጋጣሚ ለአቧራ ልንደረግ እንችላለን ያው አቧራ ማለት እንግዲህ አፈር ነው። እና መሬት ላይ ያለ አፈር በቀላሉ የሚነሳበት ሁኔታ ሲኖር ነው ይህ ነገር እንግዲህ በተለያየ አጋጣሚ ሊፈጠር ይችላል። ለምሳሌ አስፓልት ባልሆነ ቦታ ላይ መኪና መላልሶ የሚሄድበት ከሆነ አፈሩን ስለሚያደቃውና የተወሰነ ከመሬት ላይ ፈግፍጎ ስለሚያነሳው አባራ ሊፈጠር ይችላል ማለት ነው። እዛ አካባቢ እንግዲህ መኪናም ሲያልፍ ያው አባራ አቡኖብን ያልፋል ማለት ነው። ያው አየር የሚወጣ አየር ወይንም ደግሞ ዙር ስላለ ያ አየር ደግሞ አቧራውን ያስነሳዋል ማለት ነው። ሌላው ነገር ደግሞ አቧራ እንግዲህ በንፋስ ይነሳል። አንዳንድ ጊዜ ያው የንፋስን መጋጨት ይፈጠርና አቧራ በከፍተኛ ሁኔታ ወደ ላይ ሊነሳ ይችላል። ያንን እንግዲህ አውሎ ንፋስ ብለን እንጠራዋለን ማለት ነው። ያንን የአቧራ አይነት ይሄ ትንሽ ከበድ ያለ የአቧራ አይነት ነው። ያው አቧራው ንፋስ ቀላቅሎ ነው የሚመጣው ማለት ነው። በንፋስ ሀይል እየተገፋ ነው የሚመጣው። እንግዲህ ያው በዛ ሰዓት አቧራን በተለያየ መንገድ መከላከል አለብን። አንደኛ አይናችን ላይ መነፅር በማድረግ ይህ ትልቅ የመከላከያ ዘዴ ነው። ምክንያቱም አይናችን ላይ መነፀር ካደረግን ምንም አይነት አቧራ ወደ አይናችን አይገባም ማለት ነው። ሌላው ነገር ደግሞ የአፍ እና አፍንጫ መሸፈኛ ጭንብል በመጠቀም ማለት ነው ወይንም ደግሞ ጨርቅ በመጠቀም እንግዲህ አፍና አፍንጫችን ላይ አቧራ ያለበት አካባቢ ላይ ወይንም ደግሞ አቧራ በሚበዛበት ቦታ ላይ ስንሆን የአፍና አፍንጫ መሸፈኛ ጭንብል ወይንም ደግሞ ጨርቅ ካደረግን ያ በጣም ራሳችንን ከአቧራ እንግዲህ ስንተነፍስም ወይንም ደግሞ በአፋችንም የሚገባውን አቧራ እንቀንሳለን ማለት ነው ወይንም እንከላከላለን ማለት ነው። ሌላው ደግሞ ያው መለፀር ስናደርግ ደግሞ አይናችን ውስጥ አቧራ እንዳይገባ ይረዳናል ማለት ነው። በዚህ መልኩ እንግዲህ አዋራዎችን መከላከል እንችላለን። ወደ ውስጣችን እንዳይገቡ ያው በመተንፈሻ አካል ሊገባ ይችላል በአይናችንም ሊገባ ስለሚችል እንደገና ደግሞ በአፋችንም ሊገባ ስለሚችል በምናወራበት ሰዓት ማለት ነው። ያንን ነገር እንግዲህ እንደዚህ እነዚህን ነገሮች በመጠቀም መከላከል እንችላለን። ሌላው ያው ፀጉራችን ላይ አቧራ ወይንም ደግሞ የአፈር ብናኝ እንዳያቆሽሸው በተለይ ይሄ ቅባታማ የሆነ ፀጉር ከሆነ እላያችን ላይ እንግዲህ ወይ ኮፍያ ማድረግ አለብን። ያው ኮፍያ ካላደረግን ደግሞ ሻርፕ ነገር መጠቅለል ወይንም ደግሞ መጠምጠም አለብን ማለት ነው። እዛ አካባቢ ላይ ስንሆን ከዛ በተጨማሪ እንግዲህ ያው እግራችንንም በተለያየ ነገር ከአቧራ መከላከል እንችላለን። ለምሳሌ ያደረግነው ጫማ ክፍት ከሆነ በቀላሉ አዋራ እግራችን ውስጥ ይገባል ማለት ነው። ያ እንዳይሆንና እግራችን እንዳይቆሽሽ ምን ማድረግ ይቻላል? ያው ካልሲ መጠቀም ያው ክፍት ከሆነ ጫማችን ካልሲ ብንጠቀም የተሻለ ይሆናል። የአቧራው ብናኝ ካልሲው ላይ ያርፋል ማለት ነው። ሌላው ግን ያው በተቻለ መጠን አዋራማ ቦታ ላይ የምንሄድ ከሆነው ወይንም ደግሞ እዛ አካባቢ ላይ የምንውል ከሆነ ሽፍን ጫማን ብንጠቀም ይመከራል። ምክንያቱም ያው ሽፍን ጫማ ሲሆን ምንም አይነት ነገር አቧራ ወደ ውስጥ እግራችን ውስጥ አይገባም ወይም ጥፍራችን ውስጥ አይገባም ማለት ነው። በዚህ መልኩ እንግዲህ መከላከል እንችላለን። ያው በእጃችንም ስንሰራ አቧራ የሚያስቸግረን አይነት ነገር ከሆነ የእጅ ጓንት ወይንም ደግሞ የእጅ መከላከያዎችን ማድረግ

እሺ በበጋ ወቅት ምን ታደርጋለህ? ይላል እንግዲህ በበጋ ወቅት የተለያዩ ነገሮችን አደርጋለሁኝ። በጋ ተብሎ የሚታወቀው ወቅት እንግዲህ ዝናብ የማይዘንብበት ወይንም ደግሞ ፀሀያማ የሚሆንበት ወቅት ነው። ለምሳሌ አሁን ያለንበት ወቅት በጋ በመባል ይታወቃል። ይህ ወቅት እንግዲህ ወሮቹ እነማን ናቸው? የሚለውን ነገር ስናይ አንደኛ ከታህሳስ አንስቶ ታህሳስ አንድ ብለን ከዛን ከታህሳስ ጥር የካቲት ማለት ነው እነዚህ ሶስት ወራት እንግዲህ በጋ በመባል ይታወቃሉ። በጋ ወር ላይ እንግዲህ የተለያዩ ነገሮችን አደርጋለሁኝ። ለምሳሌ ያህል ያው ኖርማል ተመሳሳይ የሆነ የስራ ሂደት ይኖራል። ከዛ በተጨማሪ እንግዲህ ለምሳሌ አለባበሴን እቀይራለሁ። አለባበሴን ለምንድነው የምቀይረው? በጋ ሲሆን እንግዲህ ሙቀት ያለበት ከሌላው ጊዜ በተለየ የሚሞቅበትና ፀሀይ የሚሆንበት ወቅት ነው። ስለዚህ ፀሀይ ስለሚሆን ያንን ፀሀይ ለመከላከል ስል ትንሽ ቀለል ያለና ሳሳ ያለ ልብሶችን አዘወትራለሁ ማለት ነው። ከዛ በተጨማሪ ደግሞ ያው ጫማዎቼ ደግሞ ክፍት ጫማዎችን አዘወትራለሁ ወይንም እለብሳለሁ ማለት ነው። ያ እንግዲህ እግሬን ከሙቀት ለመከላከል እና ሰውነቴንም ከሙቀት አላስፈላጊ የሆነ ሙቀትና ላብ ለመከላከል ቀለል ያለ የበጋ ልብስ ወይንም ደግሞ ሳሳ ያሉ አለባበሶችን እለብሳለሁ ማለት ነው። እና የሚመቹኝ እና ትንሽ ሰፋ ያሉና ለቀቅ ያለ አለባበስ እለብሳለሁ ማለት ነው። በዚህ በበጋ ወራት ወይንም ደግሞ በበጋ ወቅት ያው በበጋ ብለን እንግዲህ የምንጠራው አሁን ያለንበትን ወቅት ነው ማለት ነው። ከዛ በተጨማሪ እንግዲህ እዚህ በጋ ወቅት ላይ ወይንም ደግሞ በጋ ወራት ላይ በጣም ኢትዮጵያ ውስጥ ብዙ ነገሮች ይካሄዳሉ። ከነዛም ነገሮች አንዱ እንግዲህ የሰርግ ስነ ስርዓት የሚካሄድበት በስፋት የሚካሄድበት ወቅት ነው ማለት ነው። ይህ የሰርግ ስነ ስርዓት እንግዲህ የሚካሄደው በገጠርም በከተማም የኢትዮጵያ ክፍል ውስጥ ይካሄዳል ማለት ነው። ለምንድነው ሰዎች ወይንም ደግሞ ኢትዮጵያውያን ሰርግ ለመደገስ ወይንም ደግሞ ልጆቻቸውን ለማጋባት የበጋን ወቅት የሚመርጡት። ብለን ስናያይ ብዙ ምክንያቶች አሉ። ከዚህ ጋር ተያይዞ አንደኛ ነገር ያው ይህ በጋ ወቅት ማለት እህል ተሰብስቦ ወይንም ደግሞ እህል ታጭዶና ተወቅቶ ወደ ጎተራ የሚገባበት ወይንም ደግሞ ምርት ተሰብስቦ የሚያልቅበት ወቅት ነው ማለት ነው። ስለዚህ ያው ሁሉ ነገር የሞላበት ወይንም ደግሞ ያለበት ወቅት ነው ማለት ነው። የሚቸግራቸው ነገር አይኖርም። ሌላው ያው ከተማ ላይም ስንመጣ ተመሳሳይ የሆነ ነገር ነው የሚሆነው። ስለዚህ በቂ የሆነ እህል ወደ ገበያ ይገባል። ስለዚህ ነገሮች የሚረጋጉበት ዋጋ ይሄ የዋጋ መናርና የዋጋ ውድነቶች የሚረጋጉበት ሰዓት ነው ማለት ነው። ያ ደግሞ ምቹ ጊዜን ይፈጥራል ማለት ነው። ሌላው ነገር ደግሞ ከዛ በተጨማሪ ምንድነው? የምናየው ለምሳሌ ያው ክረምት ላይ ዝናብ የሚዘንብበት ወቅት ነው። አመቺ አይደለም ብዙ ጭቃ ይኖራል መንገዶች ይዘጋጋሉ። በጎርፍ በዝናብ ምናምን ምክንያት እንደገና ደግሞ ሰዎች በስራ ይጠመዳሉ ለምሳሌ ገጠር ላይ። የስራ ሰዓት ነው በቃ ይሄ የክረምት የእርሻ ሰዓት ነው እርሻ የሚሰሩበት እና ስራ የሚሰሩበት ሰዓት ነው። ማሳዎች በ እንትን ይሄ ይዘራሉ በቃ ሁሉ ነገር በስራ ነው የሚያልፈው ማለት ነው። ከዛን ይሄ ከጸደይን ወር ስንመጣ ደግሞ ከመስከረም አንስቶ እስከ ህዳር ያለው ወር ነው። የዛ ሰዓትም እንግዲህ እህል የሚሰበሰብበት ይሄ የሚያሸትበት የሚታጨድበት ወደ ወደ ሁሉም ወደየቤቱ የሚያግዝበትና ያንን እህል የሚያውቃበት ሰዓት ነው ስለዚህ የስራ ሰዓት ነው ማለት ነው። ስለዚህ ይህ የዛን ሰዓት ላይ ያው ብርድ ምናምንም ይኖራል ብዙ ምቾት አይኖረውም ማለት ነው። ይሄ በጋ ሲሆን ግን አንደኛ ዝናብ አይዘንብም ነፃ የሆነ ሰዓት ነው። ሁለተኛ ነገር ጎተራ እህል ሙሉ ነው የሚሆነው። ገና እንደገባ ነው ማለት ነው። እና በዚህ ሰዓት ላይ ደግሞ ያው የጾም ወቅት አይደለም። ጾም ገና አልገባም ስለዚህ የፍስክ ወቅት ነው። እና ያው በዚህ ሰዓት ላይ እንግዲህ ብዙ ቤተሰቦች ወይንም ደግሞ ብዙ ጥንዶች ትዳራቸውን የሚጀምሩበት እና ሰርግ የሚደገስበት ወቅት ነው። እና ይህ ወቅት እንግዲህ ስናስብ የሰርግ ወቅት መሆኑን እናስታውሳለን ወይንም ደግሞ አንድ ላይ ተያይዞ የሰርግ ወቅት መሆኑን እናስባለን ማለት ነው። እና ያው ኢትዮጵያ ላይ ይህ ነገር ይካሄዳል በበጋ ወቅት ላይ።

እሺ ጥያቄው ምን ይላል ሹራብ መስራት ትችላለህ ይላል? አዎ ሹራብ መስራት እችላለሁ ያው እጅ ስራዎችን በጣም ነው የምወደው እና ከዛም የተነሳ እንግዲህ የተለያዩ ሹራቦችን ወይንም ደግሞ ከክር የሚሰሩ ስራዎችን እሰራለሁ ማለት ነው። እነዛን ነገሮች መስራት እችላለሁኝ። እና ያው ሹራብን ለመስራት እንግዲህ ከተለያየ ነገር መጠቀም እንችላለን ወይንም ደግሞ የተለያዩ ከለሮችን ተጠቅመን ሹራብን ማዘጋጀት ወይንም መስራት እንችላለን። የመጀመሪያው የምንጠቀመው ከለር ወይንም ደግሞ ክር በመባል ይታወቃል ያው እንግዲህ ዋናው የሹራብ መስሪያ ነገሩ ክር ነው። ስለዚህ ራሱን የቻለ የሹራብ መስሪያ ክር አለ ያንን ክር እናዘጋጃለን። ክር ካዘጋጀን በኋላ እንግዲህ ኪሮሽ አስፈላጊ ነው። ኪሮሽ ማለት በምንፈልገው ቅርጽና በምንፈልገው ሁኔታ ክሩን የምንጠልፍበት ሽቦ ማለት ነው። ወይንም ደግሞ ብረት ቀጭንዬ ብረት ሆኖ ቅርጿ እንግዲህ ጫፏ ላይ ቆልመም ያለች ነች። ያቺ ማለት ክሯን በደንብ ለመጎተት እና ለማጠፍ ለማቃናት የሚመቸን ነገር ነው ማለት ነው። ስለዚህ ኪሮሽን ተጠቅመን ይህንን ኪሮሽና ክርን ተጠቅመን ሹራብ ማዘጋጀት እንችላለን። ያው የተለያዩ ሹራቦች ይሰራሉ እንግዲህ በዚህ በኪሮሽና ክር ተጠቅመን ሰዎችም ያንን ነገር ሲሰሩ አስተውላለሁኝ እኔ እንኳን ብዙ የዛን ያህል በብዛት ባልሰራም ግን በትንሹ እሞክራለሁ። ግን ያው ይሄ እጅ ስራዎች ጋር በተያያዘና እና ይሄ ከሹራብ ጋር በተያያዘ እንግዲህ በዚህ የሚሰራ ወይንም ደግሞ በእጅ በክር ተደርጎ የሚሰራ የሹራብ አይነት እንግዲህ የሙቀት ይሞቃል በጣም ሲለበስ እና ብዙ ጊዜ የምንጠቀመው ለብርድ ሰዓት ላይ ነው። እና ያው ብርድ ለመከላከል ያገለግለናል ማለት ነው። ይህ ሹራብ ከዛ በተጨማሪ እንግዲህ የተለያዩ ክፍት የሆኑ ሹራቦች አሉ። ክፍት ማለት ሙሉ ለሙሉ ከፊት ለፊት ክፍት ሆኖ መጋጠሚያቸው እንግዲህ በአዝራር የምናጋጥመው ማለት ነው። ያው አዝራሩን እላዩ ላይ እንሰፋና ለአዝራሩ ማስገቢያ ቀዳዳዎች እናዘጋጃለን ማለት ነው። በዛ መልኩም ማዘጋጀት ይቻላል ያው በተለያየ ቅርጽ ነው። በዚህ በክር የሚሰራ ወይንም ደግሞ የሚሰሩ ሹራቦች አሉ። ከዛ በተጨማሪ እንግዲህ ትንሽ ረዘም ያሉም ሹራቦች አሉ። እንደየ ቅርጻቸው ይለያያል ማለት ነው። በአጠቃላይ ያው ለወንዶችም ይህን ነገር ማዘጋጀት ይቻላል። ወንዶች እንደውም ብዙ ጊዜ እነዚህ በሹራብ የሚሰሩ በእጅ የሚሰሩ ሹራቦችን የሚ ሹራቦችን የሚጠቀሙት በ ይሄ ከልብስ ወይንም ደግሞ ከተለያዩ ሸሚዝ ከስር ይለብሱና ሸሚዙን አስተካክለው ከቆለፉና ሱሪያቸው ውስጥ ከወተፉ በኋላ ከላይ የሚደርቡት የክር ሹራብ አለ። ያ የክር ሹራብ እንግዲህ እጀጉርድ ነው የሚሆነው ሙሉ ለሙሉ እጅ የለውም ስለዚህ ልክ እጀታ የሌለው ሆኖ እዛው ላይ ተቀምቅሞ የተዘጋጀ ነው ማለት ነው። ይህን እንግዲህ የሆነ ወቅት ላይ እንደ ፋሽን ይጠቀሙበት ነበር። ያንን ከላይ ደርበው ይሄዳሉ ማለት ነው። ያው በዋናነት እንግዲህ ብርድን ለመከላከል ነው ከዛም በኋላ ያው ከዘመናዊነት ጋር የሚመጡ የተለያዩ የሹራብ አሰራር አይነቶች ይኖራሉ። ይኖራሉ ማለት ነው ያው ለወንዶችም በእጅ ሙሉ በእጅጌ እየተደረገ እንግዲህ ትልልቅ ድረስ ሹራቦች የሚዘጋጅበት ሁኔታ አለ። ሌላው ደግሞ ያው ይሄ ከሹራብ ጋር በተያያዘ እንግዲህ ህፃናት በብዛት እነዚህ ከእጅ የሚሰሩ ወይንም ከክር የሚዘጋጁ ሹራቦችን ሲያደርጉ እናያለን እናስተውላለን አንዳንድ ጊዜ ሙሉ ለሙሉ ነጭ ሹራብ ይደረግና ከእሱ ጋር አንድ ላይ ለሴቶች ነጭ ቀሚስ ተደርጎ ይዘጋጃል። ለወንዶች ደግሞ ነጭ ሱሪ ተደርጎ ይሰራል ማለት ነው። ስለዚህ ያው ከውስጥ ገበር ይኖረዋል ወይንም ደግሞ ከውስጥ ሻማ ነክ ጨርቅ ይሰፋበታል ማለት ነው። ያው ሹራብ ስለሆነ ከዛም በኋላ እነዚህን አልባሳት እንግዲህ የተለያየ ዝግጅት ላይ እና ደግሞ ይሄ የእምነት ተቋማት ላይ ወይንም ደግሞ ቤተክርስቲያን ላይ ይለብሱታል ማለት ነው። እና በጣም የሚያሳምርና አሁን ላይ በጣም እየዘመነ የመጣ ነገር ነው። ያው አሁን ላይ እንግዲህ በእጅ የሚሽከረከር ማሽንም አይቻለሁኝ ያን ነገር እንግዲህ ሲያስተዋውቁ በተለያየ መስመር ላይ ወይንም ደግሞ በማህበራዊ ሚዲያ ላይ አይቻለሁ

እሺ ማንቂያ ሰዓት ትጠቀማለሁ ወይ? ይላል አልፎ አልፎ እንግዲህ ማንቂያ ሰዓት እጠቀማለሁኝ ያው ይሄ ማንቂያ ሰዓት እንግዲህ የምጠቀመው በስልኬ አማካኝነት ነው። ስልኬ ላይ ያለ መተግበሪያ አለ ያንን መተግበሪያ ውስጥ ገብቼ እንግዲህ እሞላለኝ። ያንን የምሞላው እንዴት ነው? እኔ መነሳት በምፈልግበት ወይንም ደግሞ የሆነ ነገር ማስታወስ በምፈልግበት ሰዓት ያንን ማንቂያ ሰዓት ከነ ደቂቃው አድርጌ እሞላለሁኝ። ያን ከሞላው በኋላ እንግዲህ በዛ ሰዓት ላይ እና በዛ ደቂቃ ላይ ስልኬ ይጮሃል። ማለት ነው ስለዚህ ስልኬ ሲጮህ እንግዲህ ያው ከእንቅልፌ መነሳትም ከፈለኩኝ በዛ ሰዓት ላይ እነሳለሁ። ማለት ነው። ወይንም ደግሞ ሌላ መስራት ያለብኝ ነገር ካለ እና በዛ መሰረት ከሞላሁት እንግዲህ በዛ ሰዓት ላይ እሰራለሁ ወይንም ደግሞ ለማስታወስ እሞክራለሁ። ማለት ነው። ያው አንዳንድ ጊዜ ስራዎች ሲደራረቡና የተለያዩ ስራዎች ሲኖሩብን እና ከዛን በሆነ ሰዓት ላይ ደግሞ ያንን ነገር ማድረግ ያለብን ነገር ይኖራል። ያን ነገር ካላደረግን እንግዲህ ካለፈን ሌላ ችግር የሚፈጥር ነገር ካለ ምንድነ? የማደርገው ማንቂያ ሰዓት እሞላለሁ። ማለት ነው ስልኬ ላይ ከዛ ልክ ልክ ያ ሰዓት ሲደርስ ይጮሃል። ስልኬ ማለት ነው። በዛ ሰዓት አስታውሳለሁ ለምንድነው የሞላሁት የሚለውን ነገር ምክንያቱም ይህን ነገር የምጠቀምበት ለምንድነው? ያው ስራ አንዳንድ ጊዜ በጣም ሊበዛ ይችላል። ከዛ ስራ ከመብዛት እና ከመጨናነቅ አንፃር ደግሞ ላናስታውስ እንችላለን ነገሮችን ማለት ነው። የሆነ ሳል ያስታውሰን ይሄን ሳለ ምናምን ብለን እንይዛለን ከዛ በኋላ ግን ሰዓቱ ሲደርስ ልንረሳው እንችላለ። እንግዲህ ይህንን ነገር ወይንም በዚህ ጉዳይ ላይ የሚቸገሩ ሰዎች ማንቂያ ሰዓትን ለዚህም አገልግሎት ቢያውሉት በጣም አሪፍ ነው እላለሁ። ለምሳሌ በጣም ስራ ይዤ ያንን ስራ እየሰራሁ። ግን ዘጠኝ ሰዓት ሲሆን ልጆች መቀበል ሊኖርብኝ ይገባል። ማለት ነው ያው ልጆች ከትምህርት ቤት ሲወጡ ስለዚህ በዛ ሰዓት ላይ ምናልባት ያው አንዳንዴ ሰዓቱንም ሳናየው ሊያልፍ ይችላል። ያ ሰዓት ሳይታይ ወይንም ደግሞ ልብ ሳንል ሊያልፈን ይችላል። እና ያ ሰዓት እንዳያልፈን እና በትክክል በሰአቱ መድረስ እንድችል ማንቂያ ደውል እሞላለሁ። ወይንም ደግሞ የማንቂያ ሰዓት እጠቀማለሁ። ማለት ነው። ነ ከዛም በኋላ ያው በዛ ሰዓት ላይ ሲጮህ ተነስቼ እወጣለሁ። ማለት ነው። ይህ እንግዲህ በጣም አሪፍ እና ቀላል የሆነ ዘዴ ወይንም ደግሞ ቀላል የሆነ መንገድ ነው። እና ሌሎች ሰዎችም እንደዚህ አድርገው ቢጠቀሙ በተለይ የመርሳት ችግር ያለባቸው ወይንም ነገሮችን አንድ ስራ ሲይዙ በቀላሉ ቶሎ የሚረሱ አይነት ሰዎች ከሆኑ ማንቂያ ሰዓት በደንብ አድርጎ ያግዛቸዋል። እና ይሄንን ማንቂያ ሰዓት ሞልተው ስራቸውን ቢሰሩ ይችላሉ። ማለት ነው። ያው ሰዓቱ ሲደርስ ራሱ ስለሚደውል እና ስለሚያስታውሳቸው እ ያው ልክ ሲጮህ ምንድነው ብለው? ለማስታወስ ይሞክራሉ ማለት ነው። በዛ መሰረት እንግዲህ መጠቀም ይችላሉ። ይህን ማንቂያ ሰዓት ያው ብዙዎች ማንቂያ ሰዓትን የሚጠቀሙበት ከእንቅልፋቸው ለመንቃት እና ለመነሳት በሚፈልጉት ሰዓት ለመነሳን ነው። የሚጠቀሙበት። ግን ይህ ነገር ያው እኔ ብዙ ለእንቅልፍ አልጠቀምበትም ብዙ ጊዜ በምነቃበት ሰዓት ነው። የምነቃው አንዳንድ ጊዜ ጉዳይ ሲኖረኝ ወይንም ደግሞ መንቃት ካለብኝ ሰዓት ቀድሜ መንቃት ካለብኝ ምንድነው ያው መጀመሪያውኑ እነቃለሁ። ብዙ እንቅልፍ አይወስደኝም። ማለት ነው። ያው የጉዳዩ አሳሳቢ ስለሚሆን የዛን ያህል ሀሳቤን ጥዬ ስለማልተኛና ድግግሞች ካልሆነ በስተቀር እነቃለሁኝ። አዎ ቀደም ብዬ እነቃለሁ። ማለት ነው። እኔ እንጃ ማታ አስቤው ስለማደር ይመስለኛል። ይህ ነገር የሚሆነው ወይንም ደግሞ የሚከሰተው ማለት ነው። እና ይኸው ማንቂያ ሰዓትን እኔ እንግዲህ ለዚህ አላማ ነው የምጠቀምበት። ለእንቅልፍ ሳይሆን ለተለየ አላማ ነው። የምጠቀምበት ማለት ነው። ያው ጉዳዮቼን በዚህ መሰረተ አካሄዳለሁ ወይንም ደግሞ ቀጠሮም ሲኖርብኝ ከሰዎች ጋር ቀጠሮ በሰአት ከተቀጣጠርኩኝ እዛ ሰዓት ላይ እንግዲህ ይሄ ማንቂያ ሰዓት እሞላለሁ። ማለት ነው የዛ ሰዓት ላይ ሲጮህ እንግዲህ ወደ ቀጠሮ ቦታዬ እሄዳለሁ ማለት ነው። ስለዚህ ከሰዎች ጋር በቀላሉም ለመግባባት ይረዳኛል። ምክንያቱም እንዳላረፍድ ስለሚያግዘኝ ያው ስለሚያስታውሰኝ በዛ መሰረት እጠቀማለሁኝ። ማለት ነው ሌሎች ሰዎችም እንግዲህ ከእንቅልፋቸው ለመነሳት ብቻ ሳይሆን ለእንደዚህ ያለ ተግባርም አዋል ይችላሉ። ማለት ነው። ከዛ ባለፈ ለዚህም ተግባር ይውላል እና

እሺ ምን ያህል ጊዜ ስብሰባ ታደርጋለህ ይላል ጥያቄው። እንግዲህ ስብሰባ በሳምንት አንድ ጊዜ አደርጋለሁ ማለት ነው። ያ ማለት ያው በወር ስንመታው ደግሞ በወር ስናሰላው በ በወር ውስጥ አራት ጊዜ ይሆናል ማለት ነው። ያው በየሳምንቱ ሁልጊዜም የስብሰባ ቀን ነው። ይህ እንግዲህ የስብሰባ ቀን በመባል ይታወቃል ሰኞ ሰኞ ሰኞ ጠዋት ላይ አጠር ያለ ስብሰባ ይኖረናል። ይህ ስብሰባ እንግዲህ ያለፈው ሳምንት እንዴት እንዳለፈ እና ያለፈው ሳምንት ምን ምን ነገሮች እንዳሳካን ከዛም በኋላ ምን ተግዳሮቶች ደግሞ እንዳጋጠሙን፣ እነዛን ተግዳሮቶች እንዴት ማለፍ ቻልን ወይንም ደግሞ ሳናልፋቸው ደግታ ደግታ እነዛ ደግታሩ እነዛ ችግሮች ማለት ነው ያው እነዛ ችግሮች እንዴት አለፍናቸው ካለፍናቸው ያለፍንበትን ምክንያት ወይንም ደግሞ መፍትሄዎቹን አንድ ላይ እንናገራለን ማለት ነው። ስለዚህ ያላጠናቀቅናቸው ስራዎች ምን አጋጥሞን እንደሆነ በዛው መግለጫ እንሰጣለን። ከዛን ያ ነገር ደግሞ ያው ይገመገማል። በሌሎች ሰዎች ሀሳብ አስተያየት ይሰጣል ማለት ነው። ከዛም በኋላ ያው በቀጣይነት እንዴት ያንን ነገር አሻሽለን መሄድ እንችላለን የሚለውን ነገር አንድ ላይ አያይዘን እናያለን ማለት ነው ስብሰባ ላይ። እንግዲህ ከዚያም በኋላ የመፍትሄ ሀሳቦች ይቀመጣሉ። ሌላው ከዛ በተጨማሪ እንግዲህ በዚህኛው ሳምንት ደግሞ ምን ምን ነገሮችን ማሳካት አለብን የሚለውን ነገር በየስራ ድርሻችን ለሁላችንም ግልጽ ይደረጋል ማለት ነው። ስለዚህ በዛ መሰረት ያው ስብሰባችንን እናጠናቅቃለን ማለት ነው።

እሺ እሳት ለማንደድ ምን ትጠቀማለህ? ይላል ርዕሱ እንግዲህ እሳት ለማንደድ የተለያዩ ነገሮችን እጠቀማለሁኝ ለምሳሌ በዋናነት የምጠቀመው ክብሪት ነው። ስለዚህ ክብሪት የመጀመሪያ እሳት የሚፈጥርልን ነገር ነው ማለት ነው። ክብሪት እንግዲህ ቀፎ ላይ እሳት የሚፈጥር የተቀባ ነገር አለው። ከዛም በኋላ እንጨቱ ላይ ደግሞ የእንጨቷ ጫፍ ላይ እንግዲህ አንድ ላይ ስትፋጭ ነው እሳት የሚፈጥርልን ማለት ነው። ከዛ በተጨማሪ ደግሞ ከክብሪት ሌላ የተለያየ ለማቃጠያነት የሚያገለግለኝ ፌስታል ወይንም ደግሞ ወረቀት ልጠቀም እችላለሁ በዚህ ምትክ ደግሞ የተለያየ ፕላስቲክም ልጠቀም እችላለሁኝ። ሌላው ነገር ያው ዋናው ደግሞ እሳቱ የሚነደው እሳት ደግሞ እንጨት አለ ማለት ነው። ስለዚህ የተለያዩ የዛፍ ቁርጭራጮች ወይንም ደግሞ ቅርንጫፎችን ሊሆን ይችላል የማነደው ነገር ስለዚህ እነሱን ነገሮች እሰበስባለሁ ማለት ነው። እነሱን ሰብስቤ እንግዲህ በቅርጽ አስቀምጣቸዋለሁ ወይንም ደግሞ ደራርቤ አስቀምጣለሁ ማለት ነው። ይሄው ደራርቦ ማስቀመጥ ነው። የሚባለው ለእሳት ሲሆን ደርድሮ ምናምን አይቀመጥም ማለት ነው። እና ያንን ነገር ካደረኩ በኋላ ምንድነው የማደርገው ፌስታል ወይንም ደግሞ ወረቀት አመጣና መሃል ላይ የተወሰነ ወጣ አድርጌ አስቀምጠዋለሁ ማለት ነው። ከዛን ያንን ያደር እንደዛ አድርጌ ቀስ ብዬ ክብሪቱን ለኩሼ እዛ ፌስታል ላይ ወይንም ፕላስቲክ ላይ ወይንም ደግሞ ወረቀቱ ላይ አደርገዋለሁ ጫፍ ላይ አስነካዋለሁ ማለት ነው። ልክ ጫፏን ሳስነካት ይያያዛል ማለት ነው። ያው ይህንን የምጠቀመው ቶሎ እንዲያያዝ ነው ቶሎ የመንደድና እሳት የመያያዝ አቅሙ ከፍተኛ ስለሆነ ነው። እነዚህ ወረቀት ፕላስቲኮች ከዛም ፕላስቲኩ እየተንጠባጠበ ወይንም ደግሞ ወረቀቱ እየነደደ ሲሄድ ሌላውን እንጨት ያሞቀውና ያነደዋል ማለት ነው። እንግዲህ በዛ መሰረት እሳትን ለማንደድ እሞክራለሁ ወይንም ደግሞ እሳትን ለማንደድ እነዚህን ነገሮች እጠቀማለሁ ከዛ በተጨማሪ ደግሞ እሳትን ለማደድ ለምሳሌ ላይተር መጠቀም እንችላለን። ያው ላይተር እንግዲህ ውስጡ የራሱ የሆነ ጋዝ አለው ያን ነገር እያፋጨን ላይተር እሳት ስለሚያወጣ ያንን እሳት ጠጋ አድርገን እንግዲህ ከማቀጣጠያ ወይንም ደግሞ እነዚህ ፌስታል ወይንም ወረቀት በቀላሉ ሊቀጣጠሉ የሚችሉ ነገሮች ጋር ማስጠጋት ነው። በቀላሉ ሲቀጣጠል እንጨቱን ያነደዋል ማለት ነው። ሌላው ደግሞ ያው ቶሎ እንዲቀጣጠል ከፈለግን ወይንም ደግሞ ያለምንም ችግር የሚያቀጣጥልልን ጋዝ ወይንም ደግሞ ይሄ የቡታ ጋዝ ብለን የምንጠራው የጋዝ አይነት እና ከዛን ሌላ ደግሞ የሌላ አይነት የጋዝ አይነቶች ብዙ አሉ። ይሄ ከዱለንቲንም ጨምሮ ማለት ነው ያንን ጋዝ እንግዲህ እላው ላይ ምንም አይነት ሌላ ፌስታል ወረቀት መጠቀም አይጠበቅብንም እላዩ ላይ ስናፈስበት በክብሪት ማያያዝ በቀላሉ ማያያዝ እንችላለን ማለት ነው። ይህ እንግዲህ ያው ኢትዮጵያ ውስጥ የተለመደ ነገር ነው። ባህላዊ የሆነ ምግብን ለማብሰል ወይንም ደግሞ ሙቀትን ለመፍጠር ወይንም ደግሞ ጨለማ ብርሃንን ለማየት እንጠቀምበታለን ወይንም ይሄ ከብርድ ወይንም ከቅዝቃዜ ወደ ሙቀት ለመቀየር አየሩን ለመቀየር እነዚህን ነገሮች እንጠቀማለን ወይንም እንጨት እናነዳለን ወይንም ደግሞ እሳትን እናነዳለን ማለት ነው። በዛ መሰረት እንግዲህ እንጠቀማለን በጣም አብዛኛው ሰው ይህንን ዘዴ ወይንም ደግሞ በዚህ መሰረት እንጨትን ወይንም ደግሞ እሳትን ያቀጣጥላል ማለት ነው።

እሺ ቡና መፍጨት ታውቃለህ ወይ ይላል? ጥያቄው አዎ እንግዲህ ቡና መፍጨት አቃለሁኝ ቡናን በተለያየ መንገድ እንፈጫለን። ለምሳሌ ያው ቡና እንዴት ይፈጫል ብለን ስናይ። በመጀመሪያ ያው ኢትዮጵያ ውስጥ እንግዲህ የሚፈጨው የተቆላ ቡና ነው። እንግዲህ ይሄ የተቆላ እና የበሰለ ቡናን በሁለት መንገድ ማድቀቅ ወይንም ደግሞ መፍጨት እንችላለን ማለት ነው። አንደኛው የምንፈጭበት መንገድ በማሽን ተጠቅመን ነው። እንግዲህ ይህ ማሽን የቡና መፍጫ ማሽን ይባላል። በጣም አነስተኛ እና በእጅ የምትያዝ አይነት ማሽን ነች። እንግዲህ ማሽኗን ለመፍጨት ያው የራሷ የሆነች የማስነሻ በተን ወይንም ደግሞ ማስነሻ ምልክት አላት። ስለዚህ የተቆላውን ቡና እዛ ማሽን ውስጥ ከጨመርን በኋላ አስተካክለን እንከድነዋለን። ከከደንን በኋላ እንግዲህ ከኤሌክትሪክ ጋር እናገናኘዋለን። ሶኬቱን ወይንም ደግሞ ገመዱን ማለት ነው። ያ ማለት እንግዲህ የኤሌክትሪክ ሀይል እንዲያገኝ ነው። ስለዚህ ካገናኘን በኋላ እንግዲህ ማስነሻዋን መንካት ነው ወይንም ተጭነን መያዝ ነው ማለት ነው። ተጭነን ስንይዝ እንግዲህ ውስጡ ያሉት ቢላዎች በኤሌክቴክ አማካኝነት ይሽከረከራሉ ማለት ነው። ያኔ በሚሽከረከርበት ሰዓት ቡናውን እያደቀቀው ወይንም እየፈጨው ይሄዳል። ከዛን የተወሰነ ደግሞ እረፍት እናደርግና ያው ማሽኑ ቶሎ ስለሚግል። ትንሽዬም ስለሆነች ያው የመጋል አቅሟ ትንሽ ፈጠን ይላል። ስለዚህ እረፍት እንውስድና እንደገና ደግሞ እንጫነዋለን እንግዲህ እንደዛ እያደረግን ቡናችን እስከሚደቅ ድረስ እየከፈትን እናያለን ማለት ነው። የምንፈልገው የመድቀቅ ደረጃ ላይ ሲደርስ ገመዱን አላቀን። ቡናችንን ወደ ተዘጋጀለት ጀበና ወይንም ደግሞ ያው የቡና ማፍያ ጀበና ተብሎ ነው የሚታወቀው። ጀበና ማለት ከሸክላ አፈር የሚሰራ የቡና ማፍያና መቅጃ እቃ ነው ማለት ነው። ስለዚህ ጀበናው በስነ ስርዓት ከታጠበ በኋላ ውሃ ይጨመርበታል። ከዛን ያ የተፈጨው ቡና ዱቄት ይጨመርበታል ማለት ነው። አንድ ላይ ተቀይጦ የተወሰነ አናገጫግጭና እንጥደዋለን ማለት ነው። እሳት ላይ እንግዲህ የምንጥደው ስቶፍም ሊሆን ይችላል ከሰልም ሊሆን ይችላል። ያው እስከሚፈላ እንጠብቀዋለን አንዳንዴ ትንሽ መጠኑ በዛ ያለ ከሆነ ሊገነፍል ይችላል ያው ቡና በባህሪው የመገንፈል ባህሪ አለው። ስለዚህ ያንን ነገር ያው ከፍተን እንጠብቀዋለን ማለት ነው። የሚገነፍልብን አይነን ነገር ከሆነ ደግሞ የተወሰነ ከላው ላይ ቀንሰን ከአና ጠብ ናደርጋለን። እንደዛ እያደረግን እንግዲህ ቡናችንን በደንብ እስከሚፈላ ድረስ ጠብቀን ፈልቶ ሲወጣለት እናወርደዋለን ማለት ነው። ከእሳቱ ላይ ወይንም ደግሞ ከስቶፍ ላይ እናወርዳለን ማለት ነው። ያው በመጨረሻ ላይ ምንድነው የምናደርገው? ያንን የተፈላውን ቡና እስከሚሰክን እንጠብቃለን መስከን ማለት እንግዲህ ለቡና ምንድነው የተቀላቀለው ወይንም ደግሞ በእሳት አማካኝነት ሲፍለቀለቅ የነበረው ቡና ወይም አሸሩ ወደ ታች እንዲረጋ መጠበቅ ማለት ነው። ካለበለዚያ ልክ እንደወረደ የምንቀዳው ከሆነ ቡናው የተበጠበጠ ቡና ይሆናል ማለት ነው። ስለዚህ የተወሰነ ደቂቃዎች መሬት ላይ ጀበናችንን አውርደን እናስቀምጥና እንጠብቃለን ማለት ነው። ከዛም ቡናችን ይቀራል ማለት ነው። ስል ያው ቡናችን ሲቀር ምን እናደርጋለን? በተዘጋጀለት ስኒ ላይ እንቀዳለን ማለት ነው። ያው የምንቀዳው ላለው ሰው ብዛት መጠን እንቀዳና ያው በስኳር የሚጠጣ አለ ቡናን አንዳንድ ሰው ደግሞ በጨው ይጠጣል። ለምሳሌ እኔ ቡናን በባዶ ነው ምጠጣው ማለት ስኳርም ጨውም አልጠቀምም። ባዶውን ነው የምጠጣው ማለት ነው። ስለዚህ በዛ መንገድ እንቀዳና ሰው እንደሚፈልገው አድርገን ለሰው እናድላለን ማለት ነው። ያው ቡናን እንግዲህ በዚህ መንገድ መፍጨት ወይንም ደግሞ ማድቀቅ ይቻላል የሚለውን ለማየት ነው። ሌላኛው ደግሞ በባህላዊ መንገድ እንፈጫለን ያ ደግሞ መውቀጥ ይባላል። ያው ሙቀጫና ዘነዘና ተብሎ የሚታወቅ እቃ አለ። ያ ሙቀጫ እንግዲህ ከብረት ሊዘጋጅ ይችላል ወይንም ከእንጨትም ሊዘጋጁ ይችላል። ሁለቱም ሙቀጫውም ዘነዘናውም ከእንጨትም ከብረትም የተዘጋጁ ሙቀጫና ዘነዘና። ዘነዘና አለ ምንድነው ሙቀጫ የሚባለው ቡናውን የምንጨምርበት። እቃ ነው ከዛን ዘነዘና የምንለው ደግሞ የምንወቅጥበት ወይንም ደግሞ መላልሰን የምንመታበት እቃ ነው ማለት ነው። ስለዚህ ያንን እንደዛ መላልሰን በመምታት ቡናችንን ማድቀቅ እንችላለን ማለት ነው። ስለዚህ በዚህ በሁለት መንገድ ቡናን ማድቀቅ ይቻላል።

እሺ ቅርጫት አለህ ይላል ጥያቄው አዎ ቅርጫት አለኝ እንግዲህ ቅርጫት ያለኝ ቅርጫት ምንድነው? ከፕላስቲክ የተሰራና ክዳን ያለው ትንሽ ረዘም የሚል ነው። ይህ ቅርጫት እንግዲህ የምጠቀምበት የተለያየ የለበስኳቸውን ልብሶች ውስጡ ለማድረግ ነው ወይንም ውስጡ ለመጨመር እጠቀምበታለሁ ማለት ነው። ስለዚህ ቅርጫቱን የምጠቀምበት ቆሻሻ ልብስ ለመጨመር ነው። እና ያው የገበያ ላይም የተለያዩ ቅርጫቶች አሉ። አሁን ላይ እንደውም እያየሁ ያለሁት ቅርጫት በእጅ የሚሰራ ቅርጫት አለ። ይህ እንግዲህ በእጅ የሚሰራው ቅርጫት በጣም በሚያምር በሆነ አንዳንዶቹ በቃጫ አድርገው እቃው ላይ ጠምጥመውበት እና ያ ቃጫ እንግዲህ በሚያምር ቅርጽ አድርገውና የራሳቸውን የሆነ ክህሎት የፈጠራ ክህሎት ጨምረው በዛ ያደርጉና ክዳኑንም እንደዛው በቃጫ ይጠቅልሉትና በጣም የሚያምር ነገር ይመስላል ማለት ነው። ሲታይ ስለዚህ ይህን ነገር ያው ሳሎንም ቢቀመጥ በጣም ለውበት በጣም አሪፍ የሆነ ነገር ነው ማለት ነው። ያው ከመደበኛው ቅርጫት የተለየ የሆነ የራሳቸውን ፈጠራ ጨምረውበት በዛ መልኩ ይሰሩና ይሸጣሉ ማለት ነው። እንግዲህ ይህ የእጅ ስራ የተጨመረበት የቅርጫት አይነት ነው ማለት ነው። ትንሽ ዋጋውም ይሄ ከመደበኛ የቅርጫት አይነት ይወደዳል ወይንም ደግሞ ብሩ ይጨምራል ማለት ነው። ምክንያቱም ያው አንድ ጥቅሙ ምንድነው? አንደኛ ሳሎን ላይ እናስቀምጠዋለን ያ ለራሱ ለቤት ውበት የሚሰጥ ነገር ነው። እዛ ጋር መቀመጡ ስለዚህ ለውበትም ተደርጎ የተሰራ ነገር ነው ማለት ነው። ስለዚህ ሁለት ጥቅሞች ነው። የሚኖሩት ይህ ቅርጫት አንደኛ ለውበት እናየዋለን ወይንም ደግሞ ሌላው ደግሞ የተለያዩ የቆሸሹ ልብሶችን እዛ ውስጥ ማጠራቀም እንችላለን ማለት ነው። እንግዲህ አሁን ላይ በዚህ አይነት መንገድ ያል ገበያ ላይ ያሉ ቅርጫቶች አሉ ማለት ነው። ያው ቅርጫትን ስናስብ እንግዲህ የተለያዩ ትንንሽዬ ቅርጫቶችም አሉ። እነዚህ ቅርጫቶች እንግዲህ ከፕላስቲክ የተሰሩና ሰዎችም ያው ግለሰብ ቤትም ይገኛል አሁን እኔ ጋም ለምሳሌ አለ። ይህን ነገር ግን የተለያዩ ወረቀትና ሶፍት ለመጣያነት ሽንት ቤት ውስጥ ወይንም መጸዳጃ ቤት ውስጥ ነው። የማስቀምጠው ይህ ቅርጫት እንግዲህ በጣም አነስተኛ ሆኖ የተለያዩ ብጥስጣሽ ወረቀቶችን እና ሶፍቶችን የምናስቀምጥበት ቦታ ነው ማለት ነው። ወይንም የምናጠራቅምበት ቦታ ነው ማለት ነው። ያው ሌላ ቦታ ላይ እንግዲህ የተለያዩ መስሪያ ቤቶች ላይ ወይንም ድርጅቶች ላይ ስንሄድ በየቢሮው በር አጠገብ ላይ እንግዲህ በብረት ታስረው እናገኛቸዋለን። እነዚህን ቅርጫቶች እንግዲህ እነዚህ ቅርጫቶች ለምንድነው? ቆሻሻዎችን ወረቀቶችን ወይንም ደግሞ እንደዚህ ልጣጮችን የማስቲካ ከቨር ወይንም የማስቲካ ልጣጭ ሊሆን ይችላል። የብስኩት ሰው በልቶ የዛ የብስኩቱ ማሸጊያ ወረቀት ሊሆን ይችላል ብቻ ፌስታሎችን ሊሆን ይችላል እነዚህ ደረቅ በአጠቃላይ ደረቅ ቆሻሻዎችን የምናደርግበት የቅርጫት አይነት ነው ማለት ነው። ይህ ቅርጫት እንግዲህ ብዙ ጊዜ ከቤት ውስጥ ውጪ ነው የሚደረገው ያው በተለይ መስሪያ ቤት ላይ እና ህዝብ በሚሰበስብበት ቦታዎች ላይ በብዛት እናገኛቸዋለን። እነዚህን ቅርጫቶች ያው ሰዎች እንግዲህ በአንድ ቦታ ሲሰበሰቡ የተለያዩ ነገሮችን ተጠቅመው ሊጥሉ ይችላሉ። እነዛን ነገሮች በየአካባቢው ወይንም ደግሞ በየቦታው እንዳይጥሉ እና ያው አካባቢን ከመበከል አንፃር አንድ ቦታ ሰብስበው እንዲያስቀምጡ ወይንም እዛ ቅርጫት ውስጥ እንዲያደርጉ ታስቦ ነው ማለት ነው። ይህ ቅርጫት በየቦታው ላይ እንግዲህ ተሰቅሎ እናገኘዋለን። ያው እንደዚህ መስሪያ ቤት ድርጅት ምናምን ሲሆን በየቦታው ላይ ይሰቅሉታል ወይንም ደግሞ ያስቀምጡታል መታየት ያለበት ወይንም ደግሞ የሚታይ ቦታ ላይ ይቀመጣል ማለት ነው። እንግዲህ እነዚህ ቅርጫቶች በዋናነት የሚዘጋጁት ከፕላስቲክ ነው። ከፕላስቲክ ከተዘጋጁ በኋላ እንግዲህ ሙሉ ድፍን ሳይሆን ወንፊት ወንፊት ተደርገው ነው የሚዘጋጁት ማለት ነው። ያው አሁን ላይ ደግሞ በተለያየ መልኩ የመጣ አይነት አለ። ለምሳሌ ሙሉ ፕላስቲክ ሆኖ የራሱ የሆነ በእግር መክፈቻ ያለው ቅርጫት አለ። ይህ አይነት ቅርጫት እንግዲህ አዲስ የመጣ የሆነ ቅርጫት ነው። እንግዲህ በተለያየ ቦታ ላይ በመጸዳጃ ቤት ውስጥ እናገኘዋለን። ደረቅ ነገር ወይንም ደግሞ የተለያየ ሶፍትን መጣል ስንፈልግ በእግራችን ስንረግጠው ያው ስፕሪንግ ይኖረዋል ወይንም ደግሞ ተጣጣፊ ሽቦ ይኖረዋል ማለት ነው። ስንረግጠው ክዳኑን ይከፍትልናል ከዛን የምንፈልገውን ነገር ውስጡ ጥለን መልሰን እግራችንን ብድግ ስናደርግ ይዘጋል ማለት ነው። ያው ይሄ በስፕሪንግ የሚሰራ

እሺ ጥያቄው ምን ይላል ማቅረቢያ ማድረግ ትችላለህ ይላል? አዎ እችላለሁኝ እንግዲህ ማቅረቢያ የተለያዩ ማቅረቢያዎችን እንጠቀማለን። ለምሳሌ ፎቶ ሳነሳ ፎቶውን ለማንሳት ምስሉን ወደ ራሴ አቅርቤ ወይንም ደግሞ ሙሉ የሆነ ሙሉ በሙሉ የማነሳው ምስል ብቻ እንዲታይ ማድረግ እችላለሁ። እንግዲህ እዛ ላይ የፎቶ ማንሻ ካሜራ ወይንም ደግሞ መተግበሪያው ላይ የራሱ የሆኑ ትእዛዝ ማስተላለፊያ መተግበሪያዎች አሉ እነዛን መተግበሪያዎች ስነካ እንግዲህ የማቅረቢያውን ወደፊት ያመጣልኛል ማለት ነው። ስለዚህ ያንን መቅረቢያ ተጠቅሜ በምፈልገው አይነት መጠንና ቅርጽ ፎቶዎችን ለማንሳት ይረዳኛል። ወይንም ይጠቅመኛል ከዛም በተጨማሪ የተለያዩ ቪዲዮዎችን ለመስራትም ወይንም ደግሞ ለመቅረጽ እነዚህን ማቅረቢያዎች ተጠቅሜ ምስሎች በደንብ እንዲታዩና ግልጽ ሆነው በደንብ እንዲጫወት ማድረግ እችላለሁ ማለት ነው። ያው እነዚህ ነገሮች እንግዲህ ሁሉም ስማርት ፎኖች ያለ ነገር ነው ወይንም ስማርት ስልክ ብለን የምንጠራው ስልክ ላይ ያለ ነገር ነው። ከዛ በተጨማሪ እንግዲህ ካሜራዎች ላይ ይኖራሉ። እና ያው ይሄን ነገር መጠቀሙ ብዙ ከባድ ነው ብዬ አላምንም በራሴ ብዙ ሰዎችም እንደዛ ሲጠቀሙበት አያለሁ ማለት ነው።

እሺ ጥላ ወይስ ፀሀይ ትመርጣለህ? ይላል ጥያቄው እንግዲህ እኔ ጥላን ነው የምመርጠው ጥላን ለምንድነው የምመርጠው። ያው ጥላ ሲሆን የአየር ንብረቱ አሪፍ ነው ማለት ነው። ለመንቀሳቀስ ስራ ለመስራት ከአንድ ቦታ ወደ አንድ ቦታ ለመሄድ ወይንም ደግሞ ረጅም መንገድ በእግር ለመጓዝ ሽርሽር ለመሄድ ጥላ በጣም አመቺ ነው። አንደኛ ነገር የድካም ስሜት አይሰማንም ምንም አይነት ድካም አይሰማንም ወይንም ደግሞ ላብ አያልበንም ማለት ነው። ሌላው ነገር ያው ድካም ስለማይሰማና ላብ ስለማያልበን ሰውነታችን አይጎዳም ስለዚህ ጥላን እመርጣለሁኝ። ሌለው ደግሞ ያው ፀሀይን ስንመለከት ግን ፀሀይ አንደኛ ከፍተኛ የሆነ ሙቀት ትሰጠናለች ስለዚህ መንገድ ላይ ለመጓዝ ወይንም ደግሞ ረጅም ርቀት በእግራችን ለመሄድ ይከብደናል ማለት ነው። ምክንያቱም ያው ለምንድነው ከፍተኛ የሆነ ሙቀት ወይንም ደግሞ ጨረር ስለሚኖረው ያ ነገር እንግዲህ ድካም ይፈጥርብናል ማለት ነው። ለዛም ነው ብዙ ጊዜ ፀሀይ ሲሆን አጫጭር መንገዶችንም በታክሲ ወይንም ደግሞ በባጃጅ እጓዛለሁ ማለት ነው። ስለዚህ ይሄ የታክሲ አገልግሎት የባጃጅ አገልግሎቶችን እጠቀማለሁ ያው ከፍዬ ነው የምጠቀመው ያንን ነገር መንገዱ በጣም አጭር ቢሆንም። ግን ምንድነው እሱ እንደዛ የማደርገው የው ፀሀይ ላይ ስንሄድ አንደኛ ፊታችን ይጎዳል እንጠቋቁራለን። ያው የፀሀይ ጨረር የተወሰነ ፊታችንን ሊጎዳውና ቆዳችንን ሊጎዳን ይችላል። ከዛ በተጨማሪ ደግሞ ቶሎ የድካም ስሜት ይመጣል ማለት ነው ይደክመናል። ያ ማለት ለምንድነው ያው ፀሀዩ ሲመታን ላብ ያልበናል ወይም ይሞቀናል ያ ነገር ደግሞ ያው ሰውነታችን እንዲደክም እና አቅም እንዲያጣ ያደርገዋል ማለት ነው። ለዛም ነው ቶሎ የሚደክመን ፀሀይ ላይ ስንሄድ ግን የምንሄደው ለምሳሌ አሁን ጥላ የሚባለው ጠዋት እና ማታ ላይ ያለው ሰዓት ለምሳሌ ከአሥራ አንድ ሰዓት እስከ አስራ ሁለት ሰዓት ያለው ሰዓት ጥላ ነው የሚባለው። ያ ማለት አልመሸም ግን ፀሀይ ደግሞ አታቃጥልም ፀሀይ እየጠለቀች ነው ማለት ነው። ስለዚህ በዛ ሰዓት ጉዞ ብናደርግ ወይንም ደግሞ ሽርሽር ብንወጣ የተለያዩ ቦታዎች ብንሄድ በጣም የተሻለ ሰዓት ነው የሚሆነው ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ የሰውነት እንቅስቃሴዎች በዚህ ሰዓት ላይ ነው የሚሰራው ብዙ ጊዜ ጥላ በሆነበት ሰዓት ላይ ነው የምንሰራው ማለት ነው። አመቺም የሆነው ያ ሰዓት ነው። ሌላው ያው ይሄ ጥላ የምንለው ሰዓት እንግዲህ ጠዋት ፀሀይ በደንብ ሳትሞቅና ሳትወጣ። ሌላው ደግሞ ማታ ፀሀይ ልትጠልቅ ስትል ወይንም ደግሞ ከጠለቀች በኋላ ያለው ሰዓት ነው ጥላ ብለን የምንገልጸው አንዳንድ ጊዜ ያው ፀሀይ እያለችም እንግዲህ ጥላ የሚፈጠርበት አጋጣሚ አለ። ይህ ግን ሁሉም ቦታ ላይ አይደለም ለምሳሌ የሆነ ትልቅ ግንብ ካለ። ያንን ግንብ እንግዲህ የራሱ የሆነ ጥላ የሚያጠላው ጥላ አለ። ያ ማለት እንግዲህ የፀሀይ ጨረር በተወሰነ መንገድ የሚከለልበት ሁኔታ ሲሆን ይመስለኛል። ያው ግን እንደዛ ይፈጠራል ለምሳሌ ከጋራ ጥግ ስር ቶሎ ጥላ ይወርዳል ይባላል ይህ ማለት እንግዲህ ፀሀይ እየጠለቀች ስትሄድ በጋራው ስር ትሸፍናለህ የማለት ነው። ስትሸፍን ደግሞ ጋራው የራሱ የሆነ ጥላ ይኖረዋል። ወይንም ደግሞ የተሸፈነችበት ርቀት እዛ ጋር በራሱ የሆነ አንግል ወይንም ደግሞ በራሱ በሆነ አቅጣጫ ጥላ ይመጣል ማለት ነው። እንግዲህ ይሄን ጥላ ስናስብ እንግዲህ ብዙ ጥላዎች አሉ። ያው ያንን ጥላ ሳይሆን ግን እኔ መጀመሪያ ላይ ያልኩት ይሄ መደበኛውን የጥላ ሙሉ ለሙሉ ጥላ የሚሆንበትን ወይንም ደግሞ የፀሀይ ብርሃን የሌለበትን ፀሀይ የማታቃጥልበትን ሰዓት ማለት ነው። ያው ብርሃኗ ቢኖርም ግን የማታቃጥልበትን ሰዓት ነው ማለት ነው። ይጥላ ብዬ የጠራሁት

እሺ ማታ በምን ሰዓት ትመገባለህ? ይላል ጥያቄው እንግዲህ ማታ የምመገበው ምግብ በመጀመሪያ እራት ተብሎ ይታወቃል እንግዲህ ማታ የምመገበው ብዙ ጊዜ ከአንድ ሰዓት እስከ ሁለት ተኩል ባለው ሰዓት ውስጥ ወይንም ደግሞ በጣም ሰዓቱ ከሄደ እስከ ሶስት ሰዓት ድረስ ባለው ሰዓት ውስጥ እመገባለሁኝ። እንግዲህ ማታ ማታ ያው የተለያዩ ምግቦችን ልመገብ እችላለሁ እነዛ ምግቦች ያው እነዛ የማታ የምንመገባቸው ምግቦች መርጠን እና ተጠንቅቀን መመገብ አለብን። ምክንያቱም ከዛ በኋላ ብዙ እንቅስቃሴ አናደርግም እና የምንተኛበት ሰዓት ስለሆነ ይህ ነገር ደግሞ ያው እንቅስቃሴ ስለማናደርግ የምግብ መፈጨት ሂደት በጣም ዝቅተኛ ነው የሚሆነው ማለት ነው። ስለዚህ በጣም ለጨጓራችን እና ለአንጀታችን ከፍተኛ ስራ እንተውለታለን ማለት ነው። እና ቀለል ያሉ ምግቦችን መመገብ የሚባለው ለዛ ነው ማታ ማታ ብዙ ጊዜ ቶሎ ሊፈጩ የሚችሉ እና ቀለል ያሉ የምግብ ይዘት ያላቸውን ምግቦች ተመገቡ ተብሎ ይመከራል። ያው የጤና ባለሙያዎችም እንደዛ ብለው ይመክራሉ። ለምሳሌ እንደ ሩዝ ያለ ምግብን ብንመገብ ማታ ላይ ያው ሩዝ እንደሚታወቀው ለአመጋገብ ብዙ የሚከብድ ወይንም ከተመገብነው በኋላ የሚያጨናንቅ እና ብዙ የሚከብድ አይነት ምግብ አይደለም። ቀለል ያለ የምግብ አይነት ነው። ስለዚህ ያ ደግሞ ለመኝታ በጣም የተሻለ እና ምቹ ሁኔታን ይፈጥራል ማለት ነው። እና ሰዎች ያው ብዙ ጊዜ ከዚህ ጋር ተያይዞ እንግዲህ የተለያዩ ሀሳቦች ይነሳሉ። ለምሳሌ አንዳንድ ሰው ምን ይላል አይ እኔ ሆዴ ይጥገብ እንጂ አይራበኝ እንጂ የምን ቀለል ያለ እንትን ያለ ተብሎ አለይም ይላል። አንዳንድ ሰዎች ደግሞ አይ ያው ከጤና የሚበልጥ ነገር የለም ያሁን መብላቴን ሳይሆን ትክክለኛ ጤንነቴን የሚያረጋግጥልኝ ምግብ ነው። የምፈልገው ስለዚህ እኔ በጤና በሚለው እና በሚያዘው መሰረት እመገባለሁ ብለው በዛ መሰረት እንግዲህ የሚመገቡ አሉ። ስለዚህ አሁን ይህንን ያው ጤና በሚያዘው መሰረት መመገብ ምንድን ነው አንደኛ ጥቅሙ? አንደኛ ነገር ጨጓራችን ላይ ያለውን ጫና ይቀንስልናል ማለት ነው። ምክንያቱም በምንተኛበት ሰዓት እንቅስቃሴ ስለማናደርግ ጨጓራችን ያንን ምግብ ለመፍጨት ይቸገራል ማለት ነው። ስለዚህ ያ ከባድ የሆነ ሁኔታ ውስጥ እንገባለን ወይንም ደግሞ እንጨናነቃለን ማለት ነው። እና አንዳንድ ጊዜ ያው ምግብ ማታ የበላሁት ምግብ ምንም አልተፈጨም ምናምን ይላል አንዳንድ ሰው ጠዋት ሲነሳም ማለት ነው። እና ከዛ አንፃር ነው። ሌላው ነገር ደግሞ ይሄ ማለት የተስተካከለ አመጋገብ መመገብ በተለይ ማታ ላይ የተስተካከለ ነገር መመገብ። ምንድን ነው? ጥቅሙ አንደኛ የሰውነት ቅርጻችንን ለመጠበቅ በጣም ይረዳናል። ሁለተኛ ነገር አላስፈላጊ የሆነ ስብን ከሰውነታችን ለማስወገድ ይረዳናል ማለት ነው። ስለዚህ እነዚህ የሁለት ነገሮች ጠቃሚ የሆኑ ነገሮች ናቸው። እና እነዛን ነገሮች ለማምጣት ወይንም ደግሞ እንደዚህ ሙሉ ጤንነታችንን ወይንም አላስፈላጊ የሆነ ስብን ከሰውነታችን ለመቀነስ ማታ ላይ ከዛ በተጨማሪ ምን መመገብ አለብን የሚለውን ነገር ስናይ አትክልቶችን ብንመገብ በጣም ይመከራል። እንደሚታወቀው አትክልት ወይንም ደግሞ ፍራፍሬ ብለን የምንጠራቸው የምግብ አይነቶች ለመፈጨት ብዙ ሰዓትን አይፈጁም። ወዲያው የሚፈጩ አይነት ምግቦች ናቸው እንደገና ስንመገባቸው ብዙ አይከብዱንም ወይንም ደግሞ አያጨናንቁንም ማለት ነው። ስለዚህ ያ ለአንጀታችንም ወይንም ደግሞ ለጨጓራችን የምግብ መፈጨት ስርዓት በጣም አስፈላጊ እና ምርጥ ነገር ይሆናል ማለት ነው። ስለዚህ የደም ዝውውራችንን በተመለከተ ያው አሪፍ የሆነ ጤንነትን ይጠብቅልናል። እና እነዚህን ምግቦች ብናዘወትር እና ልማዳችን ብናደርግ የተሻለ ነው ብዬ እመክራለሁ። ያው እኔ ብዙ ላላደርገው እችላለሁ። አንዳንድ ጊዜ ያው ኢትዮጵያ ውስጥ የተለያየ የኑሮ ሁኔታም ስላለ ያንን ለማድረግ አንዳንዴ አቅም አይፈቅድም። ያ ማለት ያው ብዙ የሚያስፈልጉን ነገሮች አሉ። እነዛን ነገሮች ለማሟላት ስንል እንግዲህ እነዚህን ነገሮች እንደ ቅንጦት ነው የምናያቸው ማለት ነው። ግን ቅንጦት አይደሉም። ያው ከጤና በላይ ምንም ነገር የለም። ሰዎች ያው አመጋገባችን ላይ በጣም ትኩረት ብናደርግ እና በተለይ ልንተኛ ስንል መመገብ የለብንም። ከመተኛታችን እንግዲህ ከአንድ ሰዓት እና ከሁለት ሰዓት በፊት መመገብ አለብን ነው የሚባለው እንደውም ያው የጤና ባለሙያዎች እነዚህን ነገሮች ይናገራሉ ግን እኛ ብዙ ስለማንሰማቸው እና ስለማናዳምጣቸው ነው። ወይንም ደግሞ እንደ ትርፍ ነገር ወይንም እንደ ቅንጦት ስለምናያቸው ነው እንጂ